እሺ ጠዋት በስራ ምን ታደርጋለህ? የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው ጠዋት ጠዋት እንግዲህ የተለያዩ ስራዎችን እንሰራ ወይም ደግሞ የተለያዩ ስራ ሂደቶችን ለማከናወን እንግዲህ በጠዋት ተነስተን የተለያዩ ነገሮችን እናደርጋለን ወይ ደግሞ በተለያዩ የስራ ክንውኖችን እና ማከናወኑን በፍጥነት ተነስተን አሪፍ የሚባል ጠዋት እንጀምራለን እና እንግዲህ ይህንን የምንጀምረው በተለያየ ሁኔታ ነው ምክንያቱም ጠዋት እንቅልፋችን እንደተነሳን በፍጥነት ወደ ስራ ቦታ አንሄድም እና በቅድሚያ መቅደም ያለባቸውን ነገሮች የግድ አስቀድማለሁ ምክንያቱም መሰራት የሚገባቸው ነገሮች አሉና እነሱን ግዴታ መስራት አለብኝ እና እነሱ ነው ማከናወን ስላለብኝ የግድ ጠዋት በፍጥነት እነሱን ለመስራት ነው ዝግጁ የማደርገው እንግዲህ የመጀመሪያው ጠዋት በስራ ምን ታደርጋለህ? የሚለው ጥያቄ እንግዲህ ብዙ ነገር አደርጋለሁ ከእንቅልፌ እንደተነሳው ፍጥነት መጀመሪያ ጸሎት አደርጋለሁ ከዛ በኋላ በተለያዩ የስፖርት እንቅስቃሴዎችን በፍጥነት እንቀሳቀሳለሁ ወይም ደግሞ ስፖርት እንቅስቃሴ አደርጋለሁ ጠዋት ከዛን በኋላ የተለያዩ የምግብ አይነቶችን አበስልና እነሱን መመገብ ይሆናል እንዲሁ ደግሞ ቤት ማጽዳት ሊሆን ይችላል እና በጠዋት ሲሆን እንግዲህ በተለያየ መንገድ ቤት ልቆሽ ልቆሺሽ ይችላል እና እሱን ጸዳ የምናደርግበት ሂደት አለና እሱን በሚገባ ጸዳለሁ አለው እንዲሁም ደግሞ የተለያዩ እቤት አከባቢ ላይ ወይም ደግሞ እዛው ግቢ አከባቢ ላይ የተለያዩ ውሃዎችን አከባቢው አቧራ ሊኖር ስለሚችል ውሃ በመቅዳትና የተለያዩ እንትኖች አፈሮች ልኖሩ ስለሚችሉ እነሱንም ላስጫው ላይ ውሃ አረጫለሁ ከዛ አቧራው እንዲቀነስም አደርጋለሁ ማለት ነው እና እንዲሁ ደግሞ ግቢዬን በፍጥነት ጸዳ አደርጋለሁ ቆሻሻ ነገር ካለ አንድ ቦታ ሰብስቤ ወደ ሌላ ቦታ ርቀት ያለው ቦታ ጥለዋለሁ ማለት ነው እንዲሁም ደግሞ ጠዋት ጠዋት እንግዲህ ስንመለከት ብዙ ነገሮችን እናያለን እንግዲህ ከሁኔታችን ተነስተን እንቅስቃሴ የተወሰነች ማድረግ ጀምረን በኋላ እንዲሁ ምን ያድርገው ሌላ ደሞ ሻል ያለ እንቅስቃሴ ሂደት አለና ያን እንቅስንቃሴ ሂደት ምንድነው እንግዲህ ለአይምሮአችን ጥሩ የሚባሉ አእምሮ ላይ መዋችን አሪፍ የሚባሉ እንደ ምግብ የምንጠቀመው ምግብ ለሆዳችን እንደምንጠቀመው ሁሉ አእምሮአችን አሪፍ የምንለው ጥቅምን የሚሰጡ ነገሮችን በሚገባ ለማንበብ እገደዳለሁ ወይም ደግሞ ለማንበብ እወዳለሁ ያንን የማነበው አሪፍ የሚባል ለኔ ልጠቅመኝ የሚችል ለወደፊት ደግሞ አሪፍ ውጤት ሊሰጠኝ የሚችልን ነገር በሚገባ እሱን አነባለሁ ቁጭ ብዬ የፀሀይ ጨረር በተወሰነ መንገድ እንዲነካኝ ያደርግና ጥሩ በሚባል ሁኔታ ያንን መጽሐፍ ቁጪ ብዬ አነባለሁና ደስ የሚለኝ አንዱ ሂደት ነው ምክንያቱም የተለያዩ ወጣቶችን ስመለከት በተለያየ ሂደት ደግሞ በተለያየ ክለቡ ላይ ብዙ አይነት የተጻፉ መጽሐፎች አሉና እነኝሀን መጽሐፎች ጥሩ የምላቸውን ለኔ ይጠቅማሉ የምላቸውን መጽሐፎች በሚገባ የማነብበት ሂደት አለ እና እንዲሁ ደግሞ ጥሩ የሚባል የማንበብ ክህሎት ስላለኝ ይሄ በደንብ እጠቀማለሁ ማለት ነው እንደዚሁም ደግሞ መጽሐፎች ከምን አንፃር ነው የተጻፉት ወይም ደግሞ እኔ ምን አይነት ጥቅም አላቸው የሚለው በሚገባ ቅድምያ እረዳና ነው ከዛ በኋላ ወደ ማንበቡ የሚገባው ምክንያቱም ለተለያዩ ከእኛ ጋር የማይገናኙ ነገሮችን ከማንበብ ይልቅ ጥሩ እውቀት ሊሰጡ የሚችሉ ነገሮችን ነው ደግሞ አእምሮአችንን ልመግብ ሊሆን የሚችሉ መጽሐፎችን ማንበብ አሪፍ የተሻለ እውቀትን መሰብሰብ ይቻላል ብዬ አስባለሁ እንዲሁ ደግሞ የተለያዩ እንቅስቃሴዎችን አደርጋለሁ እንዲሁ ደግሞ የተለያዩ አካል ብቃት እንቅስቃሴ ዱብ ዱብ ላለው ወይም ደግሞ በቦታ ቦታ ትንሽ አካሌን አንቀሳቅሳለሁ እና በዚህ በዚህ መንገድ አከናውናለሁ ማለት ነው

እሺ፤ "በስራ ቦታ ጓደኛ አለህ?" የሚል ጥያቄ ተነስቷል እንግዲህ። በስራ ቦታ የተለያዩ ሰዎች ወይም የተለያዩ ስራ ባልደረቦች አሉ። የተለያዩ አብረውን የሚሰሩ አጋር ይኖራሉ። እና በብዙ መንገድ መመልከት እንችላለን። እንግዲህ በስራ ቦታ ብዙ አይነት ጓደኛ አለኝ። ምክንያቱም ጓደኛ ሲባል እንግዲህ የተለያየ ጓደኛ ቅገላለጽ አለ፤ ወይም ደግሞ የተለያየ የጓደኛ አያይዝ ሂደት አለ። እና እንግዲህ እኔ ጓደኛ ያለኝ ያው በርካታ ባይሆኑም፤ አንድ ጎበዝ የሆነ ጓደኛ አለኝ በስራ ቦታ። ምክኛቱም ያ ጓደኛዬ እንግዲህ የተለያዩ ስራዎችን አብሮኝ የሚሰራ ነው። በዚህ ላይ ደግሞ ጎበዝ እና ታታሪ እንደመሆኑ መጠን፤ በዛ ምክንያት ነው በሚገባ የተቀራረብነው። እና የሚባል ጊዜ እያሳለፍን ነው። እንዲሁ ደግሞ በጣም ጥሩ የሚያሰኝ የስራ አጋር ወይም ደግሞ የስራ ባልደረባ ነው። እና ከእሱ ጋር በጣም ትልቅ የሆነ የስራ ሂደት ወይም ደግሞ የስራ እውቀትን የምንካፈልበት ነገር አለ። እና እንዲሁም ደግሞ የተለያዩ የስራ አይነቶችን ስንሰራ ምንድነው ዋናው የስራ ሂደቱን ከማከናወን ባሻገር የተለያዩ በስራው ላይ ያላወቅናቸውን ደግሞ ያልተገነዘብናቸው ነገሮች ይኖራሉ። እና እነሱንም በሚገባ በመተንተን ወይም ደግሞ በማየት ከዚህ ወጣት ልጅ ጋር ወይም ደግሞ ከዚህ ጓደኛዬ ከጓደኛዬ ጋር የተለያዩ ምክክሮችን እናደርጋለን በስራው ጉዳይ ብዙ አይነት ጥያቄዎችን እንጠያየቃለን፤ ወይም ደግሞ ብዙ አይነት ያልገባን ነገር እንማማራለን። ይሄ አንዱ ጓደኛዬ ጋር የማደርገው የስራ ክንውን ወይም ደግሞ የስራ መስተጋብር ነው። እና በጣም ደስ ከሚለኝ ነገሮች አንዱ ነው። እና ከዚህ ጋርም ተያይዞ ነው እንግዲህ በጣም ብዙ ሰዎችን ለብዙ ጊዜ አብረን እንድንሰራ የፈቀድነው፤ ወይም ደግሞ አብረን ተሳስበን እየሰራን ያለነው። እና ከዚህ ጋርም ተያይዞ ነው እንግዲህ በሚገባ እውቀትን እየተካፈልን በደንብ እየሰራን ያለነው። እንዲሁም ደግሞ ከሌሎች ሰዎች ጋርም የተለያዩ ቀለል ያለ ግንኙነት አለ። እሱም ደግሞ በጥራት ነው፤ ወይም ደግሞ በጥንቃቄ ነው የምናደርገው ያው ሁሉም ሰው አንድ አይነት አመለካከት ወይም ደግሞ አንድ አይነት ባህሪ ስለሌለው ይህንን ከግንዛቤ ውስጥ በማስገባት የተለያዩ ሰዎችን ለተለያየ ስህተት የሚዳርጉ ሰዎች አሉ። እና እሱንም ጥንቃቄ በማድረግ ነው እንግዲህ ጓደኛ መምረጥ ራሱ በመጀመሪያ እና እሱንም ስንመለከት ከዚህ ጋርም ተያይዞ እንግዲህ ብዙ ስህተትን የሚሰሩ ጓደኞች አሉ። ብዙ አልባሌ ቦት ላይ የሚወስዱ ጓደኞች አሉ። እና ከዚህ ጋርም ተያይዞ ነው እኔ እንግዲህ ተ ጥንቃቄ ለመምረጥ የፈለኩትና የተገደድኩት። እንዲሁም ደግሞ አሪፍ የሚባል እንደ ሀሳቤ የተሳካ ወይም ደግሞ እንደ ሀሳቤ አይነት ሰው ነው ያገኘሁት አሪፍ ጓደኛ ነው እና እኔ እንኳን አጋጣሚ ብቀር ለምን ቀረህ ብሎ እንኳን አይደውልልኝም። ቀጥታ ወደ ስራ ብቻ የሚገባው የኔንም አንድ ላይ ይሸፍናል። እና በጣም የሚያስደስተኝ ጓደኛዬ ነው። እኔም እንደዛው ነው የማደርገው። በስራ ዘርፍ ላይ ግድ መተዛዘን አለ መተሳሰብ አለ። እና ልክ እንደ አንድ ቤተሰብ ነው የምንተያየው። ጥሩ የሚባል ጊዜም እናሳልፋለን እና ከጓደኛን እንግዲህ ጠቅለል አርግተን ለማየት ያክል ስንሞክር ምንድነው ጓደኛ እንግዲህ በተለያዩ ቦታዎች ጓደኛ ይኖራል ለምሳሌ ፍቅር ጓደኝነት ሊሆን ይችላል፤ እንዲሁም ደግሞ የስራ ጓደኝነት ሊሆን ይችላል፤ እንዲሁም ደግሞ ኖርማል የአካባቢ ወይም ደግሞ የጎረቤት ጓደኛ ሊኖር ይችላል። እና እስ ከእሱ ጋርም ተያይዞ ብዙ መንገድ ጓደኛን ማየት እና መረዳት እንችላለን። እና ጓደኛ ደግሞ ስን ቀላል ያለ ነገር አይደለም። ራሃለገን በሚገባ የሚይዝ ላገኘው ሰው የማያወራ ወይም ደግሞ ላገኘው ሰው ዝም ብሎ የመሰለውን የማይናገር ማለት ነው። እሱንም ታሳቢ አርግቶ ጥንቃቄ ማድረግ ይገባል ጓደኛ ሲመረጥ ብዬ አምናለሁ። እንዳጠቃላይ አሪፍ የሆነ ከጓደኛዬ ጋር ጥሩ ግንኙነት አለን ለማለት እወዳለሁ። ማሪያ ነው መተሳሰብ ካለ የተለያዩ ስራዎችንም በፍጥነት መስራት የሚቻልበት ሂደት አለ። እና ከዚህ ጋም ተያይዞ እንግዲህ አሪፍ የሚባል ጓደኛ መስተጋብር አለኝ ማለት ነው።

እሺ እንግዲህ ስንት ብርድ ልብስ ትጠቀማለህ የሚልህ ጥያቄ ነው? እንግዲህ ያው እንደየ አለውበት ሁኔታ ነው የሚወሰነው ወይም ደግሞ እንደ የአየር ንብረቱ። ነው ምክንያቱም ለምሳሌ በሀገራችን እንግዋለን በአመት አራት አይነት የፀሀይ የአየር ንብረት ለውጥ አለ። እና እነሱንም ስንመለከት ለምሳሌ በልግ በጋ በልግ ጸደይ የምንለው በልግ ክረምትና በጋ እንዲሁም እና በልግ የምንለው ነው። እንግዲህ ክረምት ማለት አንድ ላይ አራቱ ክረምት በጋ በልግና ጸድይ የምንለው እነኚህ የወቅቶች እንግዲህ በሚመጡበት ጊዜ የተለያየ የአየር ንብረት ለውጥ ይመጣል። ለምሳሌ በጋ ሲመጣ ስንመለከት በጣም ሞቃት የሚሆንበት ሂደት አለና ያሞቃት ሲሆን እንግዲህ በጣም ልንጠነቀቅ ይገባል። ደግሞ አልፌ የሚባሉ ልብሶችን ቀለል ቀለል ያሉ ልብሶችን የግድ እንለብሳለን። እና ከአየር ንብረቱ ጋር ስቶ ቢገባ ሁሉም ነገር የሚለውጥበት ሂደት ስለሆነ አየር ንብረቱ ጋር ይዞ ሁለቱም ልለብስ እችላለሁ አንድም ልለብስ እችላለሁ። እንዲሁ ደግሞ ለምሳሌ በጣም ቅዝቃዜ የሚኖርበት ክረምት ወቅት ላይ ሲሆን እንግዲህ አንድ ልብስ በጣም ብርድ የሚያስገባ ከሆነ ሁለተኛ ብርድ ልብስ ግዴታ ለመልበስ እገድዳለሁ። እና ምክንያቱም ብርዱ በጣም ጠንከራ ያለ ነው የሚሆነው በጣም ከባድ የሚባል የብርድ አይነት ነው። ስለዚህ ያ ጊዜ ልብስ ደረብረብ ካልተደረገ መተኛት እንኳን የማይታሰብ ነው። ምክንያቱም እንቅልፍ እንኳን በቀላሉ ሊወስድ ስለሚበርድ ስለዚህ ከዚህ ጋርም ተያይዞ ነው እና ካለንበትም ቦታ አንፃር ነው። አሁን የብርድ ልብስ ብዙ የምንለብሰው እና ወይም ደግሞ አንድ የምንለብሰው እና እኔ ብዙም ጊዜ ያው የምጠቀመው አንድ ብርድ ልብስ ነው። ሁለት እና ሶስት እንኳን አልጠቀምም። ምክንያቱም የተሻለ ልብስ ለብስና በላው ላይ ነው የምትለብሰው ነው የምለብሰው እንደዛ ሳደርግ ምንድነው? በቀላሉ ወፋፍራም ሹራቦችን ስለምለብስ በሚገባ ያንን የልብስ አይነት ከመንበስ ይልቅ ሽርማዎቹን ልብስና አሁን ላይ አንድ ብርድ ልብስ ከለበስክ በቃ አሪፍ የሚባል እንቅልፍ ብትተኛ ነው። እንዲሁ ደግሞ አሁን ደጋማ ቦታዎችን የወጣ ቅዝቃዜ ያለበትን ቦታዎች ስንመረከት እንግዲህ ቀን ሙሉ ትላልቅ ካፖርት ለብሰው የሚለው ትላልቅ ብርድ መከላከያ ልብሶችን ደምሰው የሚገባ ሲቀመጥ ሰው እንመለከታለን። ከዚህ ጋርም ተያይዞ ነው መመልከት ያለብን ብዬ አስባለሁ። እና ያ ቦታ ጥሩ የሚባል አኗኗር ዘይቤ ቢኖረውም በጣም አስቸጋሪ የሚባል የአየር ንብረት ለውጥ አለበት። እና ይሄንን ታሳቢ አድርገው የአየር ንብረትንም ጥሩ ወደሚሆንበት ቦታ ላይ መቀየርም ሆነ እንዲሁም ደግሞ አስቸጋሪ የሆነውን የአየር ንብረት ትቶ ወደ ሌላ ቦታ መንቀሳቀስ አሪፍ ነው። ብዬ አስባለሁ እንዲሁ ደግሞ ያን ቦታ የተለያየ ሁለት ሶስት ብርድ ልብስ ሰዎችን ለብሰው እንኳን ምንም አይነት ብርድ ሊከላከሉ የማይችሉ ልብሶች አሉና። ወይም ደግሞ ከአየሩ ንብረት ህፃን ወጣት ጠንካራ ንብረት እንደመሆኑ ወጣን ያንን የተለያየ የምፈልገውን የልብስ አይነት መልበስ የማንችልበት ጊዜ አለ። ቀኑን ሙሉ ካፖርት ብቻ ለብሰን ልንቀሳቀስ እንችላለን እና ይህንንም ታሳቢ ማድረግ ይኖርብናል። እና ይሄንን በመደበኛ መረዳት አለብን ብዬ አስባለሁ። እንደ አጠቃላይ ስመለከተው እንግዲህ ስንት ብርድ ትጠቀማለህ? የሚለው አንድ ብርድ ስለምጠቀም እንደ አየር ንብረት ሆኖ የምጠቀመው ሁለትም ልጠቀም እችላለሁ። ግን በይበልጥ አንድ ነው የምጠቀመው። አየር ነው ትንሽ ከባድ የሚሆኑበት ጊዜ ሁለት ልጥቅም እችላለሁ። እና አጠቃላይ የምንጠቀመው የተለያዩ ብርድ ልብስ ነው። ሰዎች እንግዲህ ጥሩ የሚባሉ ወይም ደግሞ አሪፍ የሚባሉ ልብሶች እንደመሆናቸው መጣን እንዲሁም ደግሞ ከአየር ንብረቱ ጋር መጠቀም አለብን ብዬ አስባለሁ። እና እንግዲህ የብርድ ልብስ አጠቃቀም ሂደት ይሄን ይመስላል እኔ ማለት ነው። እንደዚሁም

እሺህ መዝገቦች ታስቀምጣለህ የሚል ጥያቄ ነው? እንግዲህ ያው ሰዎች በተለያየ የስራ ማስክ እንደመሰማራታቸው መጠን። የተለያዩ ነገሮችን ይጽፋሉ የተለያዩ ደራሲዎችን ለምሳሌ መመልከት እንችላለን ወይም የተለያዩ ፀሀፊዎችን መመልከት እንችላለን። እና የተለያዩ ታሪክ የማይረሳቸውን ነገሮች በሚገባህ የሚጽፉበት ወይም ደግሞ ጥሩ ሀርግተው የሚያስቀምጡበት ሂደት አለና። እንዲሁም ደግሞ የበአል ስርዓቶች ሊሆን ይችላል የዛን አካባቢ ወግና ሃይማኖትም ሊሆን ይችላል። እና ብዙ መንገድ የሚጻፉበት ሂደቶች አሉ። እንግዲህ እኔ ይሄ የማደርገው ምንድነው? መዝገብ መዝገቦችን ታስቀምጣለህ የሚለው ጥያቄ እንግዲህ መዝገቦችን በሚገባ አስቀምጣለሁ። ያው እኔ የማስቀምጥበት ዋናኛ ምክንያት እንግዲህ የተለያዩ የስራ ሁኔታዎችን የምሰራበትን ሂደት። ምን ያህል እንዳሳካው ምን ያህል እንዳላሳካውም ከጊዜ በኋላ ከሳምንት በኋላ ሊሆን ይችላል ወይም ደግሞ ከአሥራ አምስት ቀን ወይም ደግሞ ከአንድ ወር በኋላ ምን ያህል እንዳሳካው ለመረዳት በሚገባ እሞክራለሁ። ያንን ለማድረግ ነው። ለመጀመሪያ መዝገብ የሚይዘው እንዲሁም ደግሞ ከዛም በፊትህ እንግዲህ ዋነኛው እንግዲህ እስኪሪብቶና ወረቀት ወይም ደግሞ መዝገብ ሲይዝ ምንድነው የማደርገው? እያንዳንዱ ሰዎች በምን አይነት ሂደት እንደሚከናወነው እንዲሁም ደግሞ የቢያንስ የሶስት ወር ውስጥ ምን አይነት ነገርን መስራት እንዳለብኝ ከዛም አልፎ ከሶስት ወርም በኋላ ምን ማድረግ እንደምችል እስከ ስድስት ወር ያለውን እጽፋለሁ እንዲሁ ደግሞ በአመት የሚቆጠረውንስ እንዴት አርጊቼ ማከናወን እችላለሁ የሚለውን እሱንም ታሳቢ አርጌቼ ነው የሚገባ የምጽፈው። ከዚህ ከዚህ ጋር ተያይዞ እንግዲህ ትልቅ ረጅም እቅድም እንዲይዝበት አድርገውኛል። እንግዲህ ይሄ መዝገብ የሚይዝበት ሂደት። እንዲሁ ደግሞ ለምሳሌ ሳምንት እቅዶችን እጽፋለሁ። እነኛን እቅዶች ልክ ሳምንቱ ሲያልቅ ምን አደርጋለሁ እንደገና? እመለሰና እያንዳንዱ ቀን በምን አይነት መንገድ እንዳሳለፍኩ በየጊዜው ስለምጽፍ። ምን ያህል ሰርቻለሁ ወይም ደግሞ ምን ያህል ጥሩ ጊዜ አልፌያለሁ ወይም ደግሞ ምን ያህል አባክኛለሁ ነው ጊዜን የሚለውን። በሚገባ እመለከታለሁና። ከዛ ያንኑ ካየሁ በኋላ ምን ያህል ማስተካከል እንዳለብኝ? በደንብ እረዳለሁ እንዲሁም ደግሞ ምን ያህል ሁኔታ ውስጥ ሆኜ ጥሩ የተሻለ ውጤት ላምጣ እንደሚችል በደንብ የምገነዘብበትና የማየበት ሂደት አለ። ስለዚህ መዝገቦችን በሚገባ መጽሐፌ በጣም እውቀቴን ሰብስቤ ወይም ደግሞ ልምድ ሰብስቤ በሚገባ ንቁ ሆኜ ስራዎቼ እንድሰራ የሚያደርገኝ ነው። እና ከዚህ ጋር ተያይዞ ነው እንግዲህ መዝገብ መያዘን በጣም የምወደው። እንዲሁም ደግሞ የተለያዩ ሊረሱ የሚችሉ ነገሮችን በፍጥነት በመጻፍ ከዛ ቦታ ላይ የጻፍኩትን በሚገባ ለምፈልገው ነገር በኋላ ወይም ደግሞ የምፈልገውን ነገር መረዳት ነውና። ከዚህ ጋርም ተያይዞ በብዙ መንገድ መከብያችን እንችላለን። ብዙ ሁኔታዎች የምንሰራቸውን ስራዎች ጥሩ ሁኔታ መከተል እንችላለን ብዬ አስባለሁ። እንዲሁም ደግሞ በተለያየ የህይወቱ ውጣውረድ። ሁኔታዎች ውስጥ ምን አይነት ጊዜ እንዳሳለፍነው ደግሞ ምን አይነት ጊዜዎችን አስተናግደን አሁን ነው ባለሁበት ደረጃ ላይ የደረስኩትን እሱንም ከኋላ በሚገባ እጽፋለሁ። ምክንያቱም ከሶስት ከአራት አመት ከአምስት አመት በኋላ አሪፍ የሚባል ደረጃ ስደርስ ያን ጊዜ ተመልሼ ይሄን ይሄን እኮ እንደዚህ አርጊቻለሁ የሚለውን በደንብ እንዳይ ይጠቅመኛል። መዝገብ መያዜ እንዲሁ ደግሞ የጊዜ የምሰራውን ስራ ስህተት ካለብኝ ስህተቴን እንዳርም እያንዳንዱን ስራዬን ለመቆጣጠር ይረዳኛል። ዞሮ ዞሮ መዝገብ መያዜና ከእዚጋ ተያይዞ ዞሮ እንግዲህ መዝገብ መያዝ በጣም ወሳኝ ነገር ነው። ብዬ የማስበው እንደኔ እና ይሄን እንደ አጠቃላይ ስንመለከተው እንግዲህ መዝገብ መያዝ በጣም ብዙ ነገሮችን ጥቅም አለው። ምክንያቱም ለምሳሌ ታሪክ እንኳን የጻፈው ወይ ደግሞ ታሪክ የሰሩ ሰዎችን እኛ ሰዎች በሚገባ ተጽፎ ሲቀመጥ ለትውልድ ትውልድ የሚተላለፍበት ሂደት አለ። እንዲሁ ደግሞ ብዙ ነገሮች ያለፉን ነገሮች ልንረዳ እንችላለን። በተጻፉ ነገሮችን ስናነብና ብዙ እውቀቶችን እሰበስባለሁ ብዬ አምናለሁ በእኔ እምነት

እሺ አሪፍ ጥያቄ ነው እሳት ማንደድ ትችላለህ የሚል ጥያቄ ነው? እንግዲህ እሳት ማንደድን ስንመለከት ብዙ አይነት ያንን ስልት ሊኖር ይችላል ብዙ አይነት ይኖራሉ። እና እንዲሁ ደግሞ የተለያዩ አካባቢዎች ላይ ለምሳሌ በገጠር አካባቢዎች ላይ የተለያዩ እንጨቶችን ይለቀሙና እነኛ እንጨቶች በቀላሉ እሳት ውስጥ የሚከትትበት ወይም ደግሞ እሳት የሚያያዙበት ሂደት አለ። የማያያዝ ሂደት አለ አለ እና እነኛም እንግዲህ በተለያየ መስክ የተሰማሩ በግብርና ላይ ሊሆን ይችላል ወይም ደግሞ በአርሶ አደር ወይም ደግሞ አርቡቶ አደር ሊሆን ይችላል። እነኚህ እነኚህ የተሰማሩበትን ስራ እንግዲህ በገጠር ቦታ ላይ የተለያየ ስራን ያከናወኑ የሚመጡ ሰዎዬ የሚገባህ ይጠቀሙታል እኔም በተወሰነ ጊዜ ተጠቅሜዋለሁና እሳት ማንደድ በሚገባ እችላለሁ። የተለያዩ ድረ ቅኝቶችን ለቀም ለቀም የሚደረግ ወይም ደግሞ ደርቀው የወደቁ እንጨቶችን ይሰበሰቡና እነሱም በቀላሉ እሳት ከሌለው በፍቅረት ህግ በክርሪት የምንለው ነገር በእሱ ማያያዝ እንችላለን። እሱን ደግሞ ስንጠቀም ምንድነው? መጀመሪያ አሪፍ የሚባሉ በዛ ያሉ ቅጠሎችን በመክት እንጨቶችን በወክተት ቅድሚያ ትንሿ ተይዛ ከዛ ወፍራሙ እንዲያያዝ የምናደርግበት ስልት አለና ይሄንንም ታሳቢ አድርገን በሚገባ መስራት እንቺላለን ብዬ አስባለሁ። ምክንያቱም ለምሳሌ ጠንካራ ወይም ደግሞ ትልቅ ወፍራውን እት ከተን ንደድ ብንለው አይነድም ከስር ማቀላጠያዊ ደግሞ ከስር ጥሩ የሚባል የእንጨት አይነት ቀጨን ቀጨን ያሉ እንጨቶችን እስካልተጠቀምን ብዙ ሊነድልን አይችልም ወይም ደግሞ ብዙ ሊያያዝልን አይችልም እና እኔ በሚገባ እሳት ማያዝ እችላለሁ። እና በብዙ መንገድ እንጠቀመዋለን በተለይ ይሄ በጣም ከሰአት ማድረግ ጋር ተያይዞ በጣም የብዙ የሚዘወተረው ገጠራማ ቦታዎች ላይ ነው። የተለያዩ እንጨቶችን ከርቀት ቦታ ይለቅሙና እነኚህ የወዳደቁ እንጨቶችን በሚገባ የደረቁ እንጨቶችን ይለቃቅሙና ከጊዜ ሂደት በኋላ ያንን እሳት የሚያነዱበት ሁኔታ አለ። ያንን እጨት እየጨመሩና የተለያዩ ምግቦችን ያመስላሉ የተለያዩ ለኛ ጠቃሚ የሚባሉ የምግብ አይነቶችንም በተለያየ ሁኔታ ይዘጋጅልናል። እና እሳት ማንደድ በጣም አሪፍ የሚባለው ደግሞ በጣም ቀለል ያለች ስራ ነች እና ይሄንን ስንመለከት በጣም ጥሩ የሚባል የስራ ሂደት አለው ብዬ ነው። የማስበው እኔ ምክንያቱም ይሄ የእሳቷ እድል ስራ እንግዲህ በሚገባ ለመስራት ወይም ደግሞ እሳቱን ለማንደድ እንግዲህ የተለያየው ቴክኒክ እንጠቀማለን ለምሳሌ ገጠር አካባቢ ላይ የተለያዩ ገለባ ሊሆን ይችላል ወይም ደግሞ የተለያዩ የሳር ቤት የተለበሰ ጊቻ ሳር ሊሆን ይችላል እሱን በቀላሉ ተጠቅመን እሳቱን በፍጥነት ማያያዝ ይጠበቅም ይኖርብናል ማለት ነው። ምክንያቱም በጣም አታግሮ በጣም አሸግሩን አይናችን ቀልቶ ምናምን በጭስ እንትን ከማለት ይልቅ በቀላሉ የተወሰኑ ሊያያዙ የሚችሉ ቀለል ያሉ ነገሮችን ብትሄዱ ሸቅ አድርገተን ከዛ በኋላ ነው ተልቅ ተልቅ ያለውን መካከለኛውን ጀምረ ከዛ ትልቅ ትልቅ ያለውን በሂደት እጨምራለን ማለት ነው። ከዛም በኋላ ለምሳሌ ቁርስ ለማብሰል ሊሆን ይችላል እኔ ደግሞ ምሳ ለማብሰል ሊሆን ይችላል እና በሚገባ እስከ አያያዝም በኋላ በፍጥነት የምፈልገውን ነገር በፍጥነት እንሰራበታለን ማለት ነው። እንዲሁም ደግሞ በተለያየ የመንገድ ለምሳሌ አሁን አሁን ላይ ከኤሌክትሪክ ፓወር ጋም ተያይዞ በሚገባ ሰዎች የመብራትን የተጠቀሙ እንደመሆኑ መጠን እንጨት ያን ያህል አሁን የሚነደድበት ጊዜም አይደለም ወይም ደግሞ ያ መብራት በመግባቱ ሰዎች አይናቸውን እንዲጨናበሱ ወይም ደግሞ በተለያየ እንጨትን ፍለጋ ሩቅ ቦታ ከመሄድ ይልቅ ቀላሉ በየቤታቸው ገብቶ መብራቱ ቀላሉ ሊያበስሉበት የሚችሉበትም ሂደት እየተፈጠረ ስለሆነ አሁን ባለንበት ሁኔታ ያን ያህል ብዙ ሰዓት የሚያነደው ነው ሰዓትን በእንጨት የሚጠቀም ማህበረሰብ ብዙም የለም ማለት ይቻላል ማለት ነው። ምክንያቱም አሁን ያለንበት ጊዜ በጣም ሰለጠነ ጊዜ እንደመሆኑ መጠን አሁን አሁን ላይ ያልቀረበት ቦታም አለ። እንዲሁ ደግሞ የተለያየ የስራ መስክ የተሰማሩ ሰዎችም በሚገባ ይሄ የሚያዩት ነው።

እሺ በመንገድ ላይ ምግብ ትገዛለህ የሚል ጥያቄ ተነስቷል? እንግዲህ በተለያየ ሁኔታ ላይ በተለያየ ስራ እንቅስቃሴዎች ላይ በብዙ መንገድ ይሄንን እጠቀማለሁ እና በብዙ ሁኔታዎች ላይ እጠቀማለሁ። እንዲሁም ደግሞ ይህንንም ምግብ ለማብሰል ወይም ደግሞ ይህንንም ምግብ አዘጋጅተው ለገበያ የሚያቀርቡ ሰዎች ጎበዝ የሚባሉ ሰዎችን መኖርም አለባቸው አሁንም አሪፍ የሚባሉ ሰዎች አሉ። እና ከዚህ ጋር እንግዲህ ስንመለከት ምንድነው? ምግብ እንግዲህ ለመመገብ ግዴታ ከስራ አውጥቼ በፍጥነት ሄጄ ቤት ሰርቼ ሊሆን ይችላል ወይም ደግሞ የተ የሰራሁትም ሊሆን ይችላል እዛ ከመመገብ ይልቅ ከመንገዱም ርቀት አንፃር በቀላሉ እዛው ጋር ካሉ ምግብ ቤቶች ወይ በሚገባ እጠቀማለሁ እና በሚገባ ገዝቼ እበላለሁ ማለት ነው። ወይም ደግሞ ፍጥነት ስራ እንዲቀላጠፍ ወይም ደግሞ የስራ ሰዓት ብዙ እንዳያልፍ ርቀት መንገድ ተጉዤ እዛችሁ ጋር ቁጭ ብዬ በቀላሉ ምበላበት ሂደት አለና። ይሄ አሁን አንዱ ምንድነው ከጊዜ ቁጠባ ጋር በጣም ጥሩ ነገር ነው። ምክንያቱም እኔ ቤቴ ሄጄ የተለያዩ ምግቦችን ሰርቼ እስከምበላ ሰዓት ያ የስራ ሂደት በጣም ይጓትታል እና እዛ ጋር ግን በፍጥነት ገንዘብ ብቻ ከፍዬ አሪፍ የሚባል ምግብን ስመገብ በጣም ደስ ይላል ማለት ነው። ምክንያቱም ያ ምግብ ምንድነው ከጥራቱም አንፃር ሊሆን ይችላል ወይም ደግሞ በፍጥነት ከመሰራቱም አንፃር ሊሆን ይችላል እንዲሁ ደግሞ በተለያየ ሁኔታ አሪፍ የሚባሉ ቅመሞችን ጨምረውበት ደስ በሚል መዓዛ ወይም ደግሞ ደስ በሚል ስንቀምሰው በጣም እኛ ደስ የሚያሰኘንን የጣዕም አይነት የያዘ ምግብ ሊሆን ይችላል። እና ከእዚህ ጋር ተያይዞ እንግዲህ በጣም የሚያስደስት ምግብን የምግብ ቤቶችን መርጦ መመገብ በጣም ወሳኝ ነገር ነው ብዬ አስባለሁ። አንዳንዴ ጠዋት ጠዋት ራሱ የማልመገብበት ጊዜ አለ። ቤት ምክንያቱም ከተለያዩ ለምሳሌ ከስፖርት ሰርቼ በኋላ የተለያዩ አልጋ ማንጠፍ ሊሆን ይችላል የተለያዩ ስራዎችን ከሰራው በኋላ ሰዓት በፍጥነት ሲደርስ ቆይ እዚህ ግን ምግብ ከማበስል በፍጥነት ሄጄ ቦታ ተመግቤ ወደ ስራ ብገባ ይሻላል የሚለውን ሂደት እጠቀማለሁ። እና ከዚህ ጋር ተያይዞ ነው እንግዲህ በብዙ መንገድ ምግብን የምጠቀመው ወይም ደግሞ የተለያዩ ከመንገድ የምገዛው ወይም ደግሞ ከተለያዩ እዚህ ስራ ላይ ገብተው ስራውን የሚሰሩ ሰዎችን ከእነሱ ላይ ምግብ የምመገበው ማለት ነው። እንዲሁ ደግሞ በተለያየ የመንገድ ጉዞ ላይ ይቅርታ የተለያየ የመንገድ ጉዞ በማደርግበት ጊዜ ርቀት መንገድ ሲሄድ ወደ ክፍለ ሀገር በምንቀሳቀስበት ጊዜ እንግዲህ በተለያየ ቦታ ላይ ስንጓዝ እንግዲህ ለምሳሌ ቁርስ በልተን ከሆነ የተጓዝነው ሰዓት መንገድ ነው። የሚያልፈው እና ያንን በመንገድ በምንቀሳቀስበት ጊዜ የሆነ ቦታ ላይ እንቆምና ምሳ ልንበላ እንችላለን እንግዲህ አሁን ይሄ በመንገድ የሚደረግ ምግብ የመብላት ሂደት ነው። እና እንዲሁም ደግሞ ማታ እንኳን ካልደረስን በፍጥነት ማታም ሄደን የምንበላበት ሁኔታ አለው። የተለያዩ ከተሞች ላይ እየቆመን እና ይሄ አንዱ እንግዲህ ጊዜን ከመቆጠብ ወይም ደግሞ የረሃብ ሂደትን እንዳይፋጠን በቀላሉ የሚገታልን ነገር ነው ብዬ አስባለሁ። እንደ አጠቃላይ እና በብዙ መንገድ የምግብ አይነቶችን እመገባለሁ ማለት ነው። እንዲሁ ደግሞ የተለያዩ የምግብ አሰራር ሂደቶችን እመለከታለሁ በተለያዩ የምግብ ሽያጭ የሚያደርጉ ሰዎች ያ እና ጥሩ ምግብ የሚባለውን በሚገባ እሱን ተመልክቼ ጥሩ በሆነ ክፍያ እመገባለሁ ማለት ነው። እንዲሁም ደግሞ ጊዜዬን እቆጥባለሁ። እንዲሁ ደግሞ የተለያየ የስራ ሂደትን በፍጥነት ጊዜው ከመሄዱ በፊት አሪፍ አርግቼ እሰራዋለሁ ማለት ነው። እንዲሁም ደግሞ ጥሩ የሚባል የምግብ በየጎዳናው ያሉ ምግብ ቤቶችን በሚገባ እጠቀማለሁ ማለት ነው። ከጊዜ መቆጠብ አንፃር እንዲሁም ደግሞ ርቀት መንገድ እንዳልኩት ስንቀሳቀስ በብዙ አይነት መንገድ የምመገብበት ሂደት አለ ማለት ነው። ግዴታ ቤት እስከምመለስ አልጠበቅም እና ግዴታ ይሄንን ማድረግ አለብን ብዬ አስባለሁ

እሺ ቅመማ ቅመም የበዛበት ምግብ ትወዳለህ የሚል ጥያቄ ተነስቶልኛል እንግዲህ ቅመማ ቅመም የበዛባት ምግብ በጣም ደስ ይለኛል በጣም እወዳለሁ። ቅመማ ቅመም የበዛበት ምግብ እነኛ ቅመማ ቅመሞች እንግዲ በምን አይነት ሁኔታ ተዘጋጅተው እንደሚቀርቡ መረዳት እንችላለን ማለት ነው። ምክንያቱም እነኛ ማጣፈጫዎች ወይም ደግሞ እነኛ በጣም ጥሩ የሚባሉ መዓዛ እሚኖራቸው ከሽታው እንኳን ቅመማ ቅመም እንደተጨመረበት የምንረዳበት ሂደት አለና ከዚህ ተያይዞ ነው እንግዲህ። ቅመማ ቅመም በጣም ደስ የሚለኝ እንዲህም ደግሞ በጣም ወጡን ሊያጣፍጠው ወይም ደግሞ ምግቡን ሊያጣፍጠው የሚችለው ማለት ነው። ቅመማ ቅመም ሲጨመር እና ቅመማ ቅመም እንግዲህ በጣም ደስ ይለኛል እነኛ ቅመማ ቅመሞችም ደግሞ ትልቅ የሆነ ጉልህ የሆነ ሚና የሚጫወቱበት ሂደት አለና። ብዙ አይነት ተለያዩ የቅመማ ቅመማ አይነቶች ምግብ ዉስጥ ሲገቡ ምንድን ነው? በጣም ብዙ ነገር በቀላሉ የምናገኝበት ሂደት ይኖራል እና ብዙ እኛን ሊገነቡ የሚችሉ ከጤና ጋርም ተያይዞ ሊሆን ይችላል። በጥሩ የምናያቸው እነኚ ምግብ አይነቶች ጥሩ የሚባል አካላችን ላይ ጥቅም ይሰጣሉ ብዬ አስባለሁ። ምክንያቱም እነኚህ የምግብ አይነቶች ስንመለከት ምንድነው ዋናኛው የተለያዩ ማጣፈጫ ከመሆናቸውና በጣም ጥሩ ማዕዛ ከመስጠታቸው ባሻገር የተለያዩ ጥቅሞች ይኖራቸዋል። ሁሉም እና ከዚያም ተያይዘው ትልቅ የሆነ ሚና የሚጫወተው የቅመም የቅመማ ቅመም የምግብ ላይ የሚሰሩ ነገሮች ናቸው። እንዲሁ ደግሞ ብዙ ጊዜ እምንመለከተው እንደውም ምንድነው ድግስ ላይ ትልቅ የተለያዩ ድግሶች ሲኖሩ እነኛ ቅመማ ቅመሞች በጣም በፍጥነት ቅድሚያ ቀደም አርግተው እነኛ ቅመማ ቅመሞች በደንብ ያዘጋጁና ጥሩ የሚባል የቅመማ ቅመም ዝግጅት ካደረጉ በኋላ ምንድነው? ያ ጊዜ ሲደርስ ወይም ያ በዓል ሲደርስ ሊሆን ይችላል ወይም ደግሞ የተለያዩ ለምሳሌ ሰርግ ሊሆን ይችላል። እኛ ሲደርሱ በሚገባ ያንን ምግብ የሚያቀርቡበት ሂደት ይኖራል ወይም ደግሞ ጥሩ አርግተው አሳምረው ለሰዎች የሚያደርሱበት ሂደት አለና ሰዎችም ተመግበውት በጣም ረክተው በጣም ደስ ብለው እመለከታለሁና። እና እኔም በጣም ደስ ከሚለኝ አንዱ ቅመማ ቅመም የበዛበት ምግብ እወዳለሁ እና በጣም ደስ ይለኛል። ቀመማ ቅመሙን በጣም የሚሸጠው ስሜት በጣም ደስ ይላልና ከዚህ ጋር ተያይዞ በጣም ቅመማ ቅመምን መጠቀም ጥሩ ነው። ብዬ አስባለሁ ለምሳሌ አሁን ስንመለከት ለምሳሌ እንደ ዝንጅብል አይነት ሊሆን ይችላል። እነዚህ የተለያዩ ለምሳሌ ብንመለከት ቅመማ ቅመሞችን ስንመለከት እነዚህ ጥቁር አዝሙድ የሚባሉት ወይም ነጭ አዝሙድ የሚባሉት አሉ። እንዲሁም ደግሞ የተለያዩ የቅመማ ቅመም አይነቶች ለምሳሌ እኔ ቀረፋ ቅርንፉድ የሚባሉ ቅመማ ቅመም አይነቶች እነሱ በሚገባ በአንድ ላይ ሆነው ሲሰሩ ወይም ደግሞ በአንድ ቦታ ሆኖ ሲቀመጡ ወይም ደግሞ እንደ ምግብነት ሲውሉ ለምሳሌ ሄልም የምንለው አንድ ላይ ተያይዞ ከዚህ ጋር የሚቀርብ ነገር ነው። እና በጣም ምግቡን አሪፍ ሊያደርጉ የሚችል ነው። ደግሞ በጣም ሊያጥቡት የሚችሉ ናቸውና ከዚህ ጋር ተያይዞ ነው እንግዲህ ይሄንን ነገር ለማንሳት የወደድኩት ማለት ነው። እንግዲህ ቅመማ ቅመምን ስናይ በብዙ መንገድ እንዳልነው ጥቅም አለው በጣም ጥቅም አለውና። እንዲሁ ደግሞ ከመጠን በላይ ካለፈ ምንድነው ቅመማ ቅመሙ በጣም አስቸጋሪ የሚሆን የሚባል ጣዕም ያመጣል። እና ከዚህ ጋር ተያይዞ በጣም ጥንቃቄ እናደርግም ይገባል ብዬ አስባለሁ ምክንያቱም ጥሩ እንደመሆኑ ወጠን ከመጠን በላይ ከበዛ እላፊ እላፊ ይሆናል ማለት ነው። ትንሽ የመመርገግ ባህሪ ሊያመጣ ይችላልና ይሄንንም ታሳቢ ማድረግ ግድ ይኖርብናል ብዬ አስባለሁ። መጠን ያለው ነገር ሲሆን ምንድነው እንደፈገ እንጠቀመዋለን ማለት ነው። መጠን ያለው ሲሆን እንዲሁ ደግሞ ስንመገብ ጥሩ የሚባል ጣዕምና ማአዛ እናገኝበታለን። እና ከዚህ አንፃር ነው እንግዲህ በሚገባ

እሺ ጥሩ እንግዲህ ኢንተርኔት ትጠቀማለህ? ኢንተርኔት አለህ የሚል ጥያቄ ነው እና ኢንተርኔት እንግዲህ በሚገባ እጠቀማለሁ። ጥሩ የሚባል ነገሮችን ለማውረድ ሊሆን ይችላል የተለያዩ ይጠቅሙኛል የምላቸውን ነገሮችን ለመጠቀም ኢንተርኔትን በሚገባ እጠቀማለሁ ማለት ነው። እንግዲህ ኢንተርኔት አሁን ራሱ የምጠቀምበት በ ኢንተርኔት ነው። እና ኢንተርኔት እንግዲህ ስንመለከት በጣም ዘርፈ ብዙ ጥቅሞች አሉ በጣም ትልቅ የሆነ ስራዎችን የምንሰራበት ነው እንዲሁ ደግሞ በጣም ትልቅ የሚባሉ ከሰዎች ጋር እንገናኝበት ወይም ደግሞ ላወራበት የሚችልበት ነገር ነው። ኢንተርኔት እና እንዲሁም ደግሞ ከዚህም በመቀጠል ኢንተርኔትን ስንመለከት እንግዲህ የተለያዩ እውቀቶችን የምናገኝበት ኢንተርኔትን ተጠቀመን ማለት ነው። በተለያዩ ፕላትፎርሞች ላይ ሄደን ብዙ እውቀት የምንሰበስብበት ሂደት ነው እውቀት ለማግኘት ብዙ ሰዎች ጋሄዶ ከመጠየቅ ይልቅ በቀላሉ ከቤታችን ሆነን በሚገባ እውቀትን መሰብሰብ እንችላለን እና እንዲሁ ደግሞ እውቀትን በጣም ጥሩ የሚባል ሁኔታ ማግኘት እንችላለን ማለት ነው። እንዲሁ ደግሞ ጥሩ የሚባል የእውቀት አድማስን እንዲሰፋ እናደርጋለን እና እዚህ ጋር ተያይዞ እንግዲህ ኢንተርኔት በጣም ወሳኝ ነገር ነው ብዬ ነው የማምነው። በእኔ በኩል እና ኢንተርኔት በጣም ትልቅ ጥቅም ይሰጣል ትልቅ ጥቅም ሰጥቶኛልና ኢንተርኔት በሚገባ አለኝ ማለት ነው። እንዲሁ ደግሞ ኢንተርኔትን እንግዲህ ስናይ ለምሳሌ በምሰራው ስራ ላይ ምንም ያልተረዳሁትን ነገር ሊኖር ይችላልና በዛ ሁኔታ ላይ ምንድነው በቀላሉ ኢንተርኔትን ተጠቅሜ በሚገባ መመልከት እችላለሁ ማለት ነው። ያንን የስራ ሂደት በጣም መረዳት እችላለሁ ወይም ደግሞ በጣም ማወቅ እችላለሁ ብዬ አምናለሁ እንደ እኔ እንደተረዳሁት ማለት ነው። ምክንያቱም ኢንተርኔት ሲኖር ምንድነው ያላወቅነውን ነገር በጣም ብዙ ነገሮችን በቀላሉ ወዲያው ልናውቅ የምንችልበት ሂደት አለና። ከዚህ ጋርም ተያይዞ ነው እንግዲህ ኢንተርኔት በጣም ጥቅም አለው ይላል። ይቅርታ እንግዲህ እና ኢንተርኔት በሚገባ ጥቅም አለው ማለት ነው። ኢንተርኔትን ስናይ ብዙ እውቀቶችን የምንሰበስብበት ከተለያዩ አፕሊኬሽኖች ሊሆን ይችላል ከተለያዩ ዌብሳይቶች ሊሆን ይችላል ትልቅ እውቀቶችን የምናገኝበት ትልቅ ሙያዊ እውቀቶችን የምናገኝበት ሂደት አለና ከኢንተርኔት ኢንተርኔት በጣም አስፈላጊና መሰረታዊ ነው። ማለት እወዳለሁ እኔ ምክንያቱም ከጠቀመኝ አንፃር ነው ይሄንን ማለት የምፈልገውና ኢንተርኔት ትልቅ ድርሻውን ይወስዳል ማለት ነው። አሁን ባለንበት ሁኔታ አለም ምንአይነት ደረጃ ላይ ደረሰች ምንአይነት እውቀት ጠበብቶች የት ደረሱ ምን አይነት ፈጠራ ተፈጠረ የሚለውን ነገር እነኚን እነኚን አሁን ለማየት ሙሉ በሙሉ ኢንተርኔት ያስፈልጋል። እና ይሄንን ስናይ እኛም እንበረታታለን ይሄ እነሱ የደረሱበትን የተለያዩ የፈጠራ አይነት ስንመለከት እኛን ትልቅ የፈጠራ ጉጉት ደግሞ ፈጠራ የመጀመር ሀላፊነት ይኖረናልና ከዚህ ጋር ተያይዞ ትልቅ የሆነ ድርሻ የሚወስደው ኢንተርኔት ነውና። እንዲሁ ደግሞ ያላወቅኳቸውን ትልቅ የሚባሉ ወይንም ደግሞ በቀላሉ ከሰዎች አላገኘውም ብዬ የማስበውን በኢንተርኔት አማካኝነት የተለያዩ ፕላትፎርሞች ላይ ገብቼ ትልቅ የሆነ እውቀት የማገኝበት ሂደት አለ። ለእያንዳንዱ ስራ ለተለያዩ ስራዎችን በሚገባ በኢንተርኔት አማካኝነት ተሰርተው የተቀመጡ ስላሉ እየተንቀሳቀስኩ ማየት እወዳለሁኝ ደግሞ ከቤቱ ቁጭ ብዬ በቀላሉ መረዳት እችላለሁና። ይሄን አደርጋለሁ ማለት ነው ኢንተርኔት በጣም ትልቅ ጥቅም አለው። እንግዲህ ከጥቅሙ ባሻገር ትልቅ የሆነ ካልተጠቀመንበት ትልቅ ጉዳትም ሊያመጣ ይችላል አንደኛው ጉዳት ምንድነው? የጊዜ አጠቃቀም ሂደታችን ነው ጊዜ አጠቃቀም በሚገባ ከተጠቀምኩ ትልቅ የሆነ ውጤት የማስመዘግብበት ሁኔታ ይኖራል እና እንዲሁም ደግሞ አልባሌ አጠቃቀሞችን ከተጠቀምኩ ደግሞ ትልቅ የሆነ ስህተት ውስጥ የሚከተኝ ሂደት ይኖራል እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ ሊኖር ይገባል ብዬ አስባለሁ። እኔ እንደተረዳሁት እና እንዲሁም ደግሞ የምናጠፋውን ጊዜም በሚገባ ማየት መረዳት

ምን አዲስ ነገር መማር ትፈልጋለህ? የምን ጥያቄ ነው እንግዲህ ብዙ አይነት ትምህርቶችን ተምረን እዚህ ደርሻለሁ ተምሬና የተለያዩ ትምህርት ተምሬአልሁ። ወይም ደግሞ አጠቃላይ ጥሩ የሚባል በተወሰነ መንገድ ትምህርት ተምሬያለሁ። እና ብዙ አይነት ትምህርቶች አላማችን ላይ በጣም ብዙ አይነት የተለያዩ የስራ ማስኮች ላይ የተለያዩ የትምህርት አይነቶች አሉና በጣም ብዙ የትምህርት የስራ አይነቶች አሉና እንግዲህ እኔ ያው መማር የምፈልገው ከዚያው ቀጠል ብዙ አይነት ትምህርቶች ቢኖሩም በዋናነት መማር የምፈልገው። ከክህሎት ጋር ተያይዞ መማር የምፈልገው እንግዲህ የምፈልገውን ቪዲዮ ኢዲቲንግ መማር በጣም ደስ ይለኛል ቪዲዮ ኢዲቲንግ እና ግራፊክስ ዲዛይን መማር በጣም አሪፍ ነው ብዬ አስባለሁ። ለኔ በጣም ደስ ይለኛል እነሱን ኮርሶቹ በሚገባ መማር እፈልጋለሁና እንደሁም ደግሞ ብዙ ነገሮችን መማር እፈልጋለሁ። ለምሳሌ በደንብ አእምሮ እንዴት ሊሰራ እንደሚችል ለማወቅ ግድ መማር ይኖራል። እንዲሁም ደግሞ የተለያዩ ትላልቅ እውቀቶችን ለመያዝ ግዴታ መማር ይኖራል መኖር አለበት እና በሚገባ መማር የግድ ነውና በብዙ መንገድ ብዙ ነገሮችን ለመማር እወስዳለሁ ማለት ነው። እንዲሁም ደግሞ በተለያየ የነግኛቸውንም ሰዎች ሊሆን ይችላል የማያቸውን መጽሐፎች ሊሆን ይችላል እና በተለያየ መንገድ ጥሩ የሚባል ሰዎች ከሰዎች ጋርም ስትገናኝ አሪፍ የሚባል ንግግር አደርጋለሁ። የተለያዩ ህጎቶችን ለማግኘት እንዲሁ ደግሞ በተለያዩ መጽሐፎችንም ሳነብ ጥሩ የሚባል መጽሐፍ ሳነብ በሚገባ ትላልቅ እውቀቶችንም ማግኘት ችያለሁ። እና እንጂ ሆኖ ከዚህ የተሻለ በደንብ አይምሮዬን ማሳደግ እፈልጋለሁ። እና እዚህም ተይዞ በሚገባ መማር እፈልጋለሁና ብዙ አይነት ትምህርቶች ይኖራሉ አሁን ባለው ሁኔታ እና ብዙ ትምህርቶችም አሉ እንዲሁ ብዙ አስተማሪዎችም አሉ እና እዚህ ጋር ተያይዞ በጣም ትልቅ የሆነ እድል ነው። አሁን ላይ ይሄ ግድ ዘውት ቤት የምሄድ ወይም ደግሞ ተለያዩ ተቋማት ላይ መሄድ ላይጠበቅብኝ ይችላል አነዳንዴ በስልካችን ብቻ መማር የሚችልበት ጊዜ ስለመጣ በጣም ደስ የሚል ነገር ነው። የምናየው እና በቀላሉ ጊዜያችንንም የሚቆጥብ እንደመሆኑ መጠን ይሄንንም የካታ አሳቢ አድርግቼ ነው ብዙ ነገሮችን መማር እፈልጋለሁ። የምለው እና በቀላሉ በትርፍ ጊዜ መማር ስለምችል ከዚህ ጋር ተያይዞ ነው ይሄንን ለመግለጽ የፈለግኩት እና እንዲሁ ደግሞ የተለያዩ የትምህርት አይነቶች መማር እንግዲህ ትልቅ ትልቅ የሆነ የአእምሮ እድገትን የሚያመጣ ነገር ነውና። ማንኛውም ነገር መማረር እኔ እንግዲህ ለመማር ትንቅ ሰው ትንሽ ሰው ከእኔ በታች ከእኔ በላይ አይደለምና ብዙ ነገሮችን ጆሮ ሰጥቼ ማዳመጥ በጣም ደስ ይለኛል በጣም ያረካኛል። መስማት የምፈልገውን ወይም ደግሞ ለኔ ይጠቀመኛል የምለውን በሚገባ እየወሰድኩ አያስፈልገኝም ብየ እንዴ ይሄን ነው የሚሆነው እየጣልኩ ነው የማልፈው እና ከተለያዩ ሰዎች ሀሳብ እቀበራለሁ ወይም ደግሞ ከተለያዩ ሰዎች ምክር እቀበላለሁ። በተለያዩ ሰዎች በተለያዩ የእውቀትን የሚያሰፉ ንግግሮችንም በሚገባ እሰማለሁ እና በብዙ መንገድ ቀዘን የምናሳድግበት ሂደት ይኖራል እንደ አጠቃላይ በጣም ብዙ ዝንብቶችን መማር እፈልጋለሁ። ግን ከጊዜም አንፃር የተወሰኑትን ተምድሬ በጊዜ ሂደት ደግሞ ተለያዩ መማር የምፈልጋቸውን ትምህርቶች በደንብ እማራለሁና። አሁን በዋናነት ቪዲዮ ኢዲቲንግ እና ግራፊክ ዲዛይን መማር እፈልጋለሁ። ከተንሽ ጊዜ በኋላ እነሱን በሚገባ እጀምራሉ እንዲሁ ደግሞ እንዳልኩት ሳይሆን እንዴት እንደሚሰራ በሚገባ እሱንም በደንብ በተሻለ ሁኔታ መማር እፈልጋለሁ። እና ብዙ ነገሮችን ለመማር ዝግጁ ነኝ

እሺ የአካል ብቃት እንቅስቃሴ ታደርጋለህ የሚል ጥያቄ ነው? እንግዲህ አሪፍ ጥያቄ ነው እንግዲህ ያው አካል ብቃት እንቅስቃሴ በሚገባ አደርጋለሁ። እሱንም ደግሞ በዋናነት የማደርገው ጠዋት ጠዋት ላይ ነው ከእንቅልፌ ተነስቼ ከዛም በኋላ ነው። የተለያዩ የስፖርት አይነቶችን የምሰራው እነያንም ስፖርቶች የምሰራው በዋናነት የተለያዩ የሰውነቴን ሁኔታን ለማስተካከል ደግሞ የተለያዩ የሰውነቴን እንትኑን ሙሉ የሰውነቴን ቦዲዬን በሚገባ ለማጠንከርም እንዲሁ ደግሞ የተለያዩ ነርቮቼ እንቅስቃሴያቸውን በሚገባ እንዲያደርጉ እሱንም ከእሱ ጋር ተያይዞ ትልቅ የሆነ ድርሻ አለው። እና እንግዲህ አካል ብቃት እንቅስቃሴ ስናደርግ በጣም ብዙ ነገር እናስተካክላለን የሰውነታችንን ለምሳሌ የተለያዩ ቦታዎችን ሊያመን የሚችል ወይም ደግሞ የተለያዩ ህመም ሚሰማንን ቦታ በቀላሉ በአካል ብቃት እንቅስቃሴ በብዙ ሁኔታዎች ማስተካከል እንችላለን። እንዲሁ ደግሞ ጤናችንን በሚገባ እንጠብቃለን። አካል ብቃት እንቅስቃሴ ማድረጋችን ትልቁ ጥቅሙ የተለያዩ የሰውነት ክብሎች ወይም በሚገባ እንቅስቃሴ እንዲያደርጉ እንዲሁም ደግሞ የተሻለ ጤናዬን ለመጠበቅ የማደርግበት ትልቁ ሙያዊ ግዴታ ነው ብዬ ነው የማስበው። እና እኔ እንቅስቃሴ አደርጋለሁ በሚገባ ስፖርት እሰራለሁ በሚገባ የተለያዩ አካልብቃት እንቅስቃሴዎችን አደርጋለሁ። እንግዲህ እንዲሁ ደግሞ ማታ ላይ የተለያዩ ሂደቶችን አደርጋለሁ ለምሳሌ ብዙ ጊዜ ቤት ከዋልኩ ማታ ላይ ወጣ ብዬ የተወሰነ መንገድ በእግሬ የምንቀሳቀስበት ሂደት አለና ይሄም አሁን አንድ ትልቅ አካልብቃት እንቅስቃሴ ነው። ምክንያቱም የሰው ልጅ አሁን ምግብ በልቶ ብቻ ቁጭ የሚል ሲሆን የተለያየ የበሽታ አይነት እላዩላይ ሊደራረብበት ይችላል እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ ሊኖርም ሊኖር ይገባል ብዬ አስባለሁ። እኔ እንደተረዳሁት እና በጣም ለጤና ትልቅ የሆነ ዋስትና ነው። አካል ብቃት እንቅስቃሴ ማድረግ እና በጣም እኔ በእኔ ያየሁት ነገር ስላለ ነው ብዙ የሰውነት አካል አካላቴ በተለያየ ሁኔታ የመድከም ባህሪን ሳይ ምንድነው? የተለያዩ እንቅስቃሴዎችን አደርጋለሁ ከዛ ከእንቅስቃሴዎቹ ራሱ ባሻገር ሻወር ቀጥታ ሰውነቴን እታጠባለሁና በጣም ያ ራሱን ትልቅ የሆነ አካል ብቃት እንቅስቃሴ ነው የሚሰጠኝ። ከዛ ከታጠብኩ በኋላ እንደ አዲስ ማንኛውንም ስራ መስራት እችላለሁ ወይም ደግሞ እንቅስቃሴዬን በሚገባ አከናውናለሁ። እና ከዚህ ጋርም ተያይዞ በጣህ ትልቅ የሆነ ድርሻ አለው። አካል ብቃት እንቅስቃሴ ማድረግ እና በሚገባ አካል ብቃት እንቅስቃሴ አደርጋለሁ እንዲሁ ደግሞ በተለያዩ ጠዋት ጠዋት ለምሳሌ ከዘመድ ገመድ ዝላይ የምንለውን የተለያዩ ኩሻፕ ሊሆን ይችላል እንዲሁ ደግሞ እነኚህ የተለያዩ ክብደት ምናነሳበት ሊሆን ይችላል እንዲሁ ደግሞ የተለያየም ሰውነታችንን ጡንቻችንን ሊያጠነክሩ የሚችሉ የስፖርት አይነቶችንም እነሱን በሚገባ ስፖርት እሰራለሁ። እና ከዚህ ጋርም ተያይዞ እንግዲህ ትልቅ ጤናዬን ጠብቄ የሚንቀሳቀሰው በእሱ ምክንያት ነው ማለት ነው። አካልብቃት እንቅስቃሴ ካረኩ በኋላ ይሄን ይመስላል ማለት ነው። ቢለው አቤት ይሄን ይመስላል ለማለት ያህል ነው የሚገባ አቤት አቤት እና ይሄን ይመስላል ማለት ነው። አካል ብቃት እንቅስቃሴ የማደርግበት ሂደት በጣም ትልቅ የሆነ አካል ብቃት እንቅስቃሴ አደርጋለሁ ማለት ነው። በሚገባ አካል ብቃት እንቅስቃሴ የማደርግበትም ሂደት በዋነኝነት ትልቅ የሆነ የአካል ብቃት እንቅስቃሴ አደርጋለሁ እንዲህ ብሎ በጣም ጤንነቴንም በሚገባ እጠብቃለሁ። እንግዲህ አካልብቃት እንቅስቃሴ ሲኖር ምንድነው በዋነኝነት የተለያዩ የሰውነታችን አካል ክፍሎች በሚገባ ስራቸውን እንዲቀጥሉ ማድረግ እንችላለን። እንዲሁ ደግሞ በተለያየ የእንቅስቃሴ በምናደርግበት ጊዜ ትልቅ የሆነ የአእምሮ ሰላም ይኖረዋል። እና እንደ አጠቃላይ አካል ብቃት እንቅስቃሴ ስናደርግ ጤናችንን በሚገባ እንጠብቃለን ማለት እወዳለሁ።

እሺ እሺ ጥሩ ጥር ጥፍርን ትቆርጣለህ? የሚል ጥያቄ ነው እንግዲህ አሪፍ ጥያቄ ነው ጥፍሬን እንግዲህ በሚገባ እቆርጣለሁ ወይም በሚገባ ጥፍሬን ባደገ ቁጥር በሚገባ እቆርጣለሁ። ጥፍር እንግዲህ ስንመለከት በተለያየ ጊዜ ወይም ደግሞ በቆረጥነው ቁጥር ራሱ የሚያድግበት የራሱ የሆነ የተፈጥሮ አለው እና ያንን በቀላሉ ባደገ ቁጥር በሚገባ የምቆርጥበት ሂደት አለና እንዲሁም ደግሞ የተለያዩ ቆሻሻዎችም ሊኖሩ ይችላሉ ወይም ደግሞ የተለያዩ አላስፈላጊ ነገሮች ሊገቡ ስለሚችሉ እነሱንም ከእነሱም አንፃር የተለያዩ ጥፍራችንን የማደጉ የተለያዩ በሽታዎች ሊያመጣብን ስለሚችል እሱንም በጥንቃቄ ማየት ይግድ ይለናል ብዬ አስባለሁ እና ጥፍሬን በሚገባ እቆርጣለሁ ማለት ነው እንዲሁ ደግሞ በተለያየ ሁኔታ ጥፍሬን የሚቆርጥበትም ዋነኛ ምክንያት እንግዲህ ስንመለከት አንደኛ ኖርማል ጥፍሬ ሲያድግ ወይም ደግሞ እየተለቀ ሲሄድ የተለያዩ ለሰዎች የማይጣጣም ወይም ደግሞ ጥሩ የማይሆን ነገር አይበታለሁ። እንዲሁም ደግሞ እጄን ሳየው ኖርማል በዛ ጥፍሬ ባደገ ቁጥር የተለያየ ቆሻሻም ሊገባ ይችላል እና ምግብ በምመገብበት ጊዜ እነኛ ቆሻሻዎች አብረውም ሊገቡ ይችላሉ ሚችሉበት ጊዜ ጊዜ ይፈጠራል እና ያንንም ታሳቢ በማድረግ ነው እንግዲህ ጥፍሬን የምቆርጠው እንዲሁም ደግሞ ጥፍሬን ባለመቁረጥ የተለያዩ ነገሮችን ስሰራ ወይም ደግሞ የተለያዩ ስራዎችን ስሰራ ያስቸግራል ስራዎቹን ለመስራት እና ያ ጥፍሬን በመኖሩ በያደገ በሄደ ቁጥር ትልቅ ሲሆን የተለያዩ ስራዎችን ለመስራት በጣም ያዳግታል እና ጣቴ እንደፈለገ ሊታዘዝ አይችልምና ጥፍሬን ስቆርጠው ደግሞ በሚገባ እንደ ልብ የሚንቀሳቀስበት ሂደት አለ እና በሚገባ ጥፍሬን እቆርጣለሁ እንዲሁም ደግሞ ያው ጥፍርን መቁረጥ እንደ ግል ንጽህና በሚገባ ይታያል እና እሱም አንድ ተያያዥ ነገር ነው ምክንያቱም የተለያዩ ተዋሳይኖች በጥፍራችን ባለመቁረጡ ተለያዩ የክምችት እዛ አካባቢ ላይ ያረጋሉ እና ምግብ በምበላበት ጊዜ ደግሞ በምመገብበት ጊዜ እነኛ ነገሮች በቀለሉ ወደ ሆዳችን የሚገቡበት ሂደት አለና የተለያዩ በሽታዎችን ሊያመጡብን ይችላሉ እና ከዚህም አንፃር ከንጽህናንም ከመጠበቅ አንፃር እንግዲህ ንጽህናን የመጠበቅ ማንኛውም ሰው ግዴታ አለበት ወይም ደግሞ ሀላፊነት አለበት እና ከንጽህና መጠበቅ ጋር እንዳልኩት በሚገባ የሚገናኝውም ደግሞ ንጽህናችንን ከምንጠብቀው የሰውነት አካላችን አንዱ እንግዲህ ጥፍርን መቁመጥ ነው ብዬ ነው የማስበው እኔ እንደተረዳሁት እና እንዲሁም ደግሞ ባለመቁረጣችን ብዙ ብዙ ችግሮች ይፈጠሩም ለምሳሌ አንድ ችግር ሊፈጠር የሚችለው ምንድነው ያ ጥፍራችን ባደገ ቁጥር ወይም ደግሞ ባደገ ጊዜ የተለያዩ እንጭቶችን ላነሳ እችላለው ወይም ደግሞ የተለያዩ እንጭቶችን ከቦታ ቦታ እናንቀሳቅስ እንችላለን እና ያን ጊዜ አጋጣሚ የሆኑ የተለያዩ ስንጥሮች ጥፍራችን ባልመቁረጡ በቀላሉ ሊወጋን ይችላል እና ከዚህ ጋርም ተያይዞ ትልቅ ችግር ነው ብዬ ነው ማለት ነው እንግዲህ ጥፍርን ያለመቁረጥ ሂደት እና ደግሞ ጥፍርን በሚገባ ተቆርጦ እጃችንን እንኳን ሲታይ በጣም ደስ የሚል ይሆናልና በሚገባ ለምሳሌ ፀጉራችን እንኳን አድጎ በጣም ትልቅ ሲሆን ፀጉራችንን ስንስተካከለው ደግሞ ጸጉሯችንን በተወሰነ መንገድ በባለሙያ ስንቆረጥ አሪፍ የሚባል የሰውነት ቅርጽ ወይም ደግሞ ሰውነታችን በሚገባህ የሚገልጽ ባህሪ ያመጣል እና እንዲሁም ጥፍራችንም ለእጃችን ከመጠን በላይ ካደገ የሚደብር ነገር ይኖረዋል እና እንዲሁ ደግሞ አጋጣሚ ሆኖ ሰውም በአጋጣሚ ሆኖ ልንወጋ እንችላለን ጥፍራችን ካደገ እና ከዚጋም ተያይዞ ከግል ንጽህና ጋም ከመጠበቅ ጋም ተያይዞ በሚገባ ጥፍሬን እቆርጣለሁ ማለት ነው። እንዲሁም ደግሞ የግል ንጽህናን ግዴታ ማንኛውም ሰው የሚጠብቀው እንደመሆኑ መጠን እኔም የግል ንጽህናዬን በሚገባ እጠብቃለሁ ማለት ነው እንዲሁም ደግሞ በተለያዩ ስራዎች ቦታ ሲሄድ ጥፍሬ አድጎ ከመታየት ይልቅ ንጽህናዬን በሚገባ ስጠብቅ ደስ ይለኛል። ማለት ነው እንዲሁም በስራ ቦታውም ጥፍሬ በጣም አድጎ ሲያይ ምንድነው ጥፍርህን አትቆርጥም እንዴ ይሉኛል አጋጣሚ እንኳን ትንሽ ከአደገ እና ከዚህ ከዚህ ጋም ተያይዞ ጥፍሬን በሚገባ እቆርጣለሁ ማለት ነው። ይሄን ይመስላል የጥፍር መቆረጥ ሂደት

እሺ ከደንበኞች ጋር ትገናኛለህ የሚል ጥያቄ ነው። እንግዲህ ብዙ የስራ ባልደረቦች ይኖራሉ ብዙ አብረናቸው የምንሰራቸው ሰዎች ይኖራሉ የተለያዩ ድርጊቶች። ድርጅቶች ውስጥ ሊሆን ይችላል ወይ ደግሞ የራስ የግል ድርጅት ውስጥ ሊሆን ይችላል። እና በብዙ መንገድ ከሰዎች ጋር እንገናኛለን በብዙ ሁኔታዎችም ከሰዎች ጋር በሚገባ እንገናኛለን። እና ከዚህ ጋር አንተ ያይዞህ ትልቅ የሚባል ግንኙነት ይኖራል። ከሰዎች ጋር እንዲሁም ከስራ ባልደረቦቻችን ጋር እና እንግዲህ ስንመለከት ከደንበኛችን ጋር በብዙ መንገድ እገናኛለሁ በብዙ የስራ ውጣ ውረዶች ውስጥ በሚገባ እገናኛለሁ። እና ከደንበኞቼ ጋር እንግዲህ የምገኝበትን በብዙ መንገድ ነው የተለያዩ እቃዎችን ለመሸጥ ሊሆን ይችላል ወይም ደግሞ የተለያዩ የተለያዩ ለሰዎች ሊጠቅሙኝ ቢችሉ ነገሮችን መሸጥ ሊሆን ይችላሉ። ወይም ደግሞ የተለያዩ ጎብኚዎች ለምሳሌ ሲመጡ የተለያዩ የት መሄድ እንዳለባቸው የተለያዩ አውጣጫ መጠቆም ሊሆን ይችላል እና በብዙ መንገድ ከደንበኞቻችን ጋር ብዙ አይነት ግንኙነት ይኖረናል። እንዲሁም ደንበኛን እንግዲህ ስንመለከት ምንድነው በብዙ መንገድ ደንበኛን የምናይበት ወይም ደግሞ የምንረዳበት መንገድ አለና ደንበኛ እንግዲህ የአያይዝ ስልትም ወይም ደግሞ የአያይዝ ጥበብ ነው ብዬ አስባለሁ። ደንበኛን እንግዲህ ደንበኛ ስንይዝ ምንድነው? ለምሳሌ የሆነ አንድ እኛ የተሰማራንበት የቢዝነስ ሀሳብ ወይም ደግሞ የተለያዩ ስራዎች ይዘን ስንነሳ ቀጥለው የምታሰበው ደንበኛ ነው። እና ደንበኛ ነኝ እንግዲህ በሚገባ መንከባከብ ወይም ደግሞ መያዝ ይኖርብናል። አይደልም በኛ የትኛውም ቢዝነስ ሊንቀሳቀስ ወይንም ውጤታማ ሊሆን ወይንም ከግብ ሊደርስ አይችልም። እና ይሄንንም አስመልክቶ በሚገባ ደንበኛን የመያዝ ክህሎት በሚገባ ከተለያዩ ትምህርት ሰጪዎች እንዲሁም ደግሞ ከተለያዩ ትላልቅ ሰዎች በሚገባ ተረድቻለሁ። እና ይህንን በብዙ መንገድ ማየት እንችላለን የደንበኛን አያይዝ እንግዲህ ለምሳሌ ደንበኛ እንዴት መያዝ አለብን? የሚለውን ስንመለከት ለምሳሌ አንድ ህዝብ ውስጥ የሚሰራ አንድ ወጣት ቢኖር ያን ሱቅ እንግዲህ የከፈተው የተለያዩ ሽቅጥ ሽቅጦችን ሊሸጥ ሊሆን ይችላል። እና የተለያዩ መዋቢያ ሊሆን ይችላል ወይም ደግሞ የተለያዩ የቤት ቁሳቁሶችን ሊሆን ይችላል። የሚሸጠው እና ያንን በሚሸጥበት ጊዜ እንግዲህ ሊገዙ የሚመጡ ሰዎችን በሚገባ እንደመጡ ተቀብሎ ሰላም ብሎ በሚገባ እነኛ ሰዎች ምን እንደፈለጉ ጠይቆ ወይም ደግሞ በሚገባ ተረድቶ ያንን የፈለጉትን የደንበኞች የፈለጉትን በሚገባ እቃውን ጥራቱንም ሆነ ዋጋውንም ሊሆን ይችላል። እንዲሁ ደግሞ ምን ያህል ጊዜ ሊያገለግላቸው እንደሚችል ይሄንን ጥንቅቅ አድርግቶ ይነግራ ሲነግራቸው እነሱም በደስታ አንድ እቃ ገዝተውት ይሄዳሉ። ከጊዜ በኋላ እነሱ ብቻ አይመጡም የተለያዩ ሰዎችን ይዘው ይመጣሉ። እና የተለያዩ ሰዎች ይዘው ሲመጡ እንግዲህ የዚህ የሱቅ የከፈተው ወጣት በሚገባ ሱቁም እያደገ ይሄዳል። እነኛም ሰዎች ሌላ ሰዎችን ይዘው እየመጡ ጥሩ በማስተናገዱ እንደዚህ ቦታ አሪፍ ሰው አለ የሚል እሳቤ ይኖራልና የሚገባ ብዙ ሰዎች እየመጡ ይገዙታል። ወይም ደግሞ የተለያዩ እቃዎችን ከእሱ ይረከባሉ እና እንዲሁም የተለያዩ ሀገር ግብሮቶችን ከእሱ ለማግኘት ይመጣሉ። ምክንያቱም እውነታውን ነገር ነግሯቸው በሚገባ እነሱ እንዲገበዩት ወይም ደግሞ እንዲህ ከእሱ እንዲረከቡ ስላደረገ ጥሩ የሚባል እውቀት ደግሞ ጥሩ የሚባል እሳቤን ይዞ ስለተነሳ አሪፍ የሚባል ሽያጭን ያደርጋል። ደግሞ እንደዛውም ንግዱም በጣም አሪፍ በሚባል ሁኔታ ፈጣን በሚባል ሁኔታ በደንብ የሚያደርግበት ሁኔታ አለ። እና ከዚህ ጋር ተያይዞ እንግዲህ ከደንበኛ ጋር በጣም እኔ ብዙ አይነት ግንኙነት አለኝ የተለያዩ ደንበኞች ይኖራሉ። ከሩቅ አገር ክፍለ አገር የሚመጡ እንዲሁ ደግሞ እዚሁ በአካባቢው ያሉትን ማህበረሰብ ውስጥ ያሉትን ደመኞች ይኖራሉ። እና ከእነሱ ጋር በጣም ንግግር አደርጋለሁ ለምሳሌ የገዙትን ቃል እንዴት ነው አሪፍ ነው ወይ እንዴት አየህ ጥሩ ነው ወይ የሚለውን በሚገባ ጠይቃቸዋለሁ። እና ስህተት ያለበትን ይሄን ታስተካክል ሲሉኝ እኔም ደግሞ በሚገባ እነሱን ተቀብዬ አስተናግዳለሁ ማለት ነው። እና ደንበኛ አያይዝ ላይ በጣም አሪፍ የሚባል ወይም ደግሞ ጥሩ የሚባል ግንኙነት አለኝ። የምገናኝበትም ትልቅ ትልቅ የሆነ ሰንሰለት አለኝና በሚገባ ከደንበኛ ጋር እገናኛለሁ እንዲሁ ደግሞ ብዙ ስራዎችን አብሬ እሰራለሁ ማለት

እሺ የስራ ልብስ ትለብሳለህ? የሚል ጥያቄ ነው እንግዲህ ልብስ ማንኛውንም ስራ ስንሰራ እንግዲህ የራሳችን የምንለብስበት ልብስ አለና። ጥሩ ወይም የሚባል የጥያቄ ነው ጥያቄውን ስመለከተውና እንግዲህ ማንኛውንም ስራ ስንሰራ ለምሳሌ አንድ መስሪያ ቤት ውስጥ የሚሰራ ሰው፤ የሚለብሰው የስራ ልብስ ይኖራል፤ ወይም ደግሞ ጥሩ የሚባል ከዛ ሞያ ጋር የሚሄድ፤ እንዲሁም ደግሞ በተለያየ የእውቀት ደረጃም እንደሚሄዱ መጠን ከዛ ሙያ ጋር አብሮ የሚሄድ የልብስ አለባበሶች ወይም ደግሞ፤ ለዛ ለስራ ሊመጥን የሚችል ልብስ ይለብሳል እንዲሁም ደግሞ የተለያዩ ልብሶችን የሚለብስበት ሂደት እንዳሉ ሆኖ፤ በስራ ቦታ ወይም ደግሞ ስራ የስራ ልብስ በሚገባ የሚለብስበት ሂደት አለና፤ እኔም እንግዲህ በሚገባ የስራ ልብስ በሚገባ እለብሳለሁ። ምክንያቱም ከስራዬ ጋር አብሮ የሚሄድ ነገር እንደመሆኑ መጠን የሚገባ የስራ ልብስ እለብሳለሁ እንዲሁም በባዓል ጊዜ ባል ልብስ እለብሳለሁ። እና እንዲሁ ደግሞ ስራ በምሰራበት ጊዜ ላይ በሚገባ ከስራዬ ጋር አብሮ ሊሄድ የሚችል እንዲሁ ደግሞ በዛ ሙያ ላይ የተሰማሩ ሰዎችም ምን ያህል እንቅስቃሴ እያደረጉ እንደሆነ በሚገባ እሱንም ተመልክቼ፤ ይህንን ታሳቢ በማድረግ በሚገባ እኔም የምለብሰው ልብስ አለ በስራ ቦታ ላይ። እንቅስቃሴ የማደርግበት ወይም ደግሞ ስራ በምሰራበት ጊዜ ላይ በሚገባ የስራ ልብስ እለብሳለሁ። ምክንያት ማንኛውንም ስራ ስንሰራ፤ የስራ ልብስ በዛ በስራ በኩል ያንን የስራ ልብስ ካልለበስን፤ ብዙም ደስ አይልም ምክንያቱም ለምሳሌ እንደምሳሌ እንኳን ብናይ አሁን ገጠር አካባቢ ላይ ለምሳሌ አርሶ አደሮች ይኖራሉ፤ እና ከዛ ጋር ተያይዞ የሚለብሱት ልብስ አለ እሱን የሚለብሱትን ትተን፤ ለምሳሌ ሱፍ ለብሰን እዛ ቦታ ላይ ለምሳሌ የሆነ ጉልጓሎ ሊሆን ይችላል፤ ደግሞ የተለያዩ ነገሮችን መቆፈር ሊሆን ይችላል፤ አታክልት መንከባከብ ወይም ደግሞ መቆፈር ሊሆን ይችላል፤ እና ያን ጊዜ ያን ሱፍ ለብሰን ሄደን እንቆፈር ብንል፤ የማይሆን ነገር ነው ምክንያቱም በቀላሉ ልብሱም ሊበላሽ፤ ወይም ደግሞ ሊያድፍ ይችላል፤ እንዲሁ ደግሞ ስራውንም በሚገባ ሊያሰራን አይችልም ማለት ነው፤ ልብሱ ሊይዘን ይችላል ወይም ደግሞ እንደፈለግነው እንቅስቃሴ አድርግተን ስራውን በሚገባ ልንሰራ፤ ስለማንችል ይሄንንም ታሳቢ በማድረግ ነው የስራ ልብሴን እኔ በሚገባ የምለብሰው። የስራ ልብስ ስለብስ እንግዲህ ለስራው አመቺ የሆነ ለምሳሌ ከቦታ ቦታ የሚንቀሳቀስበት ጊዜ አንድም አመች የሆነ ልብስ እለብሳለሁ። ምክንያቱም ከቦታ ቦታ ሲንቀሳቀስ ምንድነው አስቸጋሪ የሚሆኑ ልብሶች አሉ፤ ለምሳሌ የሆነ የእግር ጉዞ እንኳን እየተራመድኩ በሚሄድበት ጊዜ ላይ የአየር ንብረቱ ትንሽ ሞቃታማ ለምሳሌ ቢሆን፤ ከዛ ጋር ተያይዞ የምለብሰው ልብስን በሚገባ መጠንቀቅ አለብኝ ብዬ አስባለሁ፤ ምክንያቱም ለምሳሌ በጣም ሹራብ ለምሳሌ ወፍራም ሹራብ ብለብስ አሁን በዛ በሙቀት ሰዓት እኔ ደግሞ የተለያዩ ርቀቶችን ለምሳሌ መንገድ ቢሄድ በተወሰነ መንገድ ቢሄድ፤ ለምሳሌ ያንን በማድረግ ጊዜ ምንድነው በጣም ሙቀት ይኖራል እና በጣም ያልበኛል። እና ለምሳሌ በሃያ ደቂቃ ውስጥ እደርሳለሁ ብዬ ያሰብኩትን በያንስ ሃያ አምስት ሰላሳ ደቂቃ ልፈጅ እችላለሁ። ምክንያቱም ከዛ ከአየር ነገር ጋር ተያይዞ የለበስኩትን ልብስ ጋርም ተያይዞ በፍጥነት መሄድ አይችልም ወይም ደግሞ ፍጥነት ተራምዬ መድረስ አይችልም እዛ ቦታ ላይ። እና ከዚህ ጋርም ተያይዞ ከአየር ንብረቱ ጋርም ተያይዞ ነው እንግዲህ ልብስ የምለብሰው የስራ ልብስ የምለብሰው። እና በሚገባ የስራ ልብስን ስለብስ በሚገባ መሪጬ ነው የምለብሰው። ከአየር ንብረቱ ጋርም ለምሳሌ በጣም ደመናማ ወይም ደግሞ በጣም ዝናብ በሚሆንበት ጊዜ፤ ወይም ደግሞ ብርዳማ በሚሆንበት ጊዜ፤ የምጠቀመው የልብስ አይነት አለና። ከዛም ጋር ተያይዞ ይህንን መጥቀስ እንችላለን ብዬ አስባለሁ። እንዲሁ ደግሞ ጥሩ የሚባል ልብስን ስንለብስ የተለያዩ ውጤታማ የሆኑ ስራዎችን ለመስራት በጣም ያስደስተኛል። እና እንዲሁም ጥሩ ቢባል የስራ ልብስ መልበስ በሚገባ ያስደስተኛል ወይ እንደውም ስራዬን በጣም ምቹ እንደመሆኑ መጠን፤ በሚገባ ያንን ልብስ እለብሳለሁ ማለት ነው። እንዲሁም ደግሞ ጥሩ የሚባል እንቅስቃሴን ማድረግ የሚችልበት ሂደት ስላለ፤ ከዛ ጋር ተያይዞ የምለብስበት ሁኔታ አለ ማለት ነው። በሚገባ ይሄንን መመልከት ይኖርብኛል ማለት ነው፤ ከዚህ ጋር ተያይዞ ትልቅ የሆነ የተለያዩ የአለባበስ ሂደቶችን ታሳቢ ተደርጎ መልበስ አለብን ብዬ አስባለሁ፤ እንዲሁ ደግሞ የተለያየ የስራ ሁኔታ ስደራረብብን ወይንም ደግሞ፤ የተለያዩ ስራዎች ሲደቃቀኑ የምንለብሳቸው ልብስ አይነት ፈጣን እንቅስቃሴ እንድናደርግ የሚገባን መልበስ

እሺ የጨረቃ ብርሃን ትወዳለህ የሚል ጥያቄ ነው? እንግዲህ ጨረቃን እንግዲህ የምትወጣበት ወቅት እና ጊዜ አላት ማለት ነው። እንግዲህ በብዙ በሀገራችን ስመለከት ብዙ አይነት ጨረቃ የምትወጣበት ሂደት አለና ከዛም ጋር ተያይዞ ትልቅ የሆነ የጨረቃ የተለያዩ ወራት ተያይዞ የምትወጣበት ሂደት አለ። እንዲሁም ደግሞ በብዙ መንገድ ጨረቃ የምንመለከትበት ሂደት አለ ወይም ደግሞ የተለያዩ ወቅቶችን ጠብቃ በሚገባ ብርሃን በጣም የምትሰጥበት ሂደት አለው። ወይም ደግሞ ከወራት ወራት እየተሸጋገረች ጥሩ የሚባል የምትወጣበት ጊዜ አለ። እንግዲህ ጨረቃን ስንመለከት የምትወጣበትም ጊዜ ከ ማታ በይበልጥ ጊዜ ማታ ማታ ሲሆን በሚገባ የምናያት ያው ቀን ብትኖርም ማታ ማታ ሲሆን ግን በሚገባ ፀሀይ ብርሃኗን ሰጥታን ካበቃ ወይም ደግሞ ከመሸ በኋላ ከዛ በኋላ ባለው ቦታ ላይ ደግሞ ጨረቃ የምትመጣበት ሂደት አለና የጨረቃ ደግሞ ለየት የሚል የብርሃን አሰጣጥ ነውና ድቅድቅ ጭለማ የሆነውን በሚገባ አሪፍ አድርግታ የምትገልጥበት ሂደት አለ። እና እንግዲህ ማታ ማታ ነው ጨረቃን በጣም ማየት የምወደው እና በሚገባ ደግሞ ጨረቃን የጨረቃን ብርሃን በጣም እወዳለሁ። ወይም ደግሞ በጣም ደስ ይለኛል ምክንያቱም ማታ ነው በጨለማ ወጣ ብዬ ስመለከታት ምንም አይነት ድምጽ ሳይኖር ርጭ ባለ ሁኔታ እሷ እንቅስቃሴዋን ስታደርገው የነበረው ብርሃኗን ስትሰጥ በጣም ይገርመኛል። የተፈጥሮ የተፈጥሮ ህግ ራሱ በራሱ በጣም ያስደንቀኛል። እና በጣም ብዙ ነገር እማራለሁ እና አሁን ሰው ተኝቶ በቀላሉ እሷ ግን እንቅስቃሴዋን አርግታ የምትፈልግበት ጊዜ ላይ ሄዳ የምትጠልቅበት ሁኔታ አለና ያንን ስመለከት አሁን እንግዲህ በጣም ከሰው ልጆች ጋር የሚገናኝ ትልቅ የሆነ የሆነ የተለያየ ግንኙነት ወይም ደግሞ የተለያየ የሰዎችን ጋር ግንኙት ያላትን በጣም መሆኑን በሚገባ ተገንዝቤያለሁ። ምክንያቱም ለምሳሌ ሰው በጨለማ ተኝቶ ትኑር አትኑሩ እንኳን የማያይ ሰው ይኖራል እና ጨረቃም ብርሃን ነኝ በጣም ደስ ይለኛል ወይም ደግሞ በጣም የምደሰትበት ሂደት አለ። ምክንያቱም ሌሊት ሊሆን ይችላል ወይም ደግሞ አመሻሽ ላይ መሸት እንዳለ ቁጭ ብዬ ሳይ ምንድነው? እሷን ማየይቴ ብቻ ሳይሆን ብቻዬን ሆኜ የተለያዩ ስራዎችን ውጣ ውረድ ሊሆን ይችላል ያሳለፍኩትን ሂደት በሚገባ ወደኋላ እየተመለስኩ ብቻዬን ሆኜ ከጨረቃዋ ጋር በጣም ብዙ የሆነ የቁርኝት የማሳልፍበት ሂደት አለ። ወይም ደግሞ በጣም የምደሰትበት ሂደት አለ ራሴን በሚገባ የምገመግምበትም ሂደት አለ እና እንግዲህ የጨረቃን በጣም መመልከት ደስ ይለኛል። የጨረቃንም ደግሞ የምመለከትበት ምክንያት ብዙ ጊዜ የማየውን ወይም ደግሞ ያሳለፍኩትን ውሎ ሊሆን ይችላል። ወይም ደግሞ ከተለያዩ ሰዎች ጋር የተገናኘሁበትን ሂደት እሱንም አንድ ላይ እያይዤ እንዲሁም ደግሞ ወደፊት ምን አይነት ህይወት መቀጠል እንዳለብኝ አሁን ያለሁበትንም ህይወት በምን አይነት መንገድ የተሻለ ማድረግ እንደሚችል እሱንም አስመልክቶ ብቻዬን ስሆን ርጭ ባለ ድምጽ ምንም አይነት ግርግር ሳይኖር ወይም ደግሞ የተለያዩ ሁካታዎች ወይም ደግሞ የተለያየ የሚረብሽ ድምጽ ሳይኖር ቁጭ ብዬ የጨረቃውን እያየሁ ምን ምን ማሰብ እንዳለብኝ ወይም ደግሞ ምን ማድረግ እንዳለብኝ ከራሴ ጋር የምነጋገርበት ሂደት ስለሆነ ይሄ በጣም ጨረቃ የማይበት ወይም ደግሞ የምመለከትበት መንገድ ከራሴ ጋር ካለው ህይወት ጋር በጣም ቁርኝት አለው። ብዬ አስባለሁ እንዳልኩትም በብዙ መንገድ የህይወት ውጣ ውረድ የሰው ልጅ ያሳልፋል እና ያንን ብቻዬ ሁኜ ምን ያህል አቅም ኖሮኝ ምን ያህል ብርታት እንዳለኝ እና ወደፊትም በሚገባ እንዴት አድርግቼ መቀጠል እንዳለብኝ በሚገባ የምማርበትና ወይም ደግሞ ብዙ ራሴን የማከብርበትና የማደንቅበት ሂደት ነው። ማለት ነው ያ የሚሆነው እንግዲህ ጨረቃ ብርሃን በሚገባ በምትሰጥበት ጊዜና እንዲሁ ደግሞ ሰው በማይኖርበት ወይም ደግሞ ብቻዬን ርጭ ባለበት ሁኔታ ላይ ውጭ ብዬ ስመለከት ነው የጨረቃንም በዛው በየጊዜው የምመለከታት ማለት ነው። ምክንያቱም እኔ ወዴትም ሳይ ምንም አይነት ነገር ለማየት ስለማልችለው ደግሞ የሚያውቁኝ ሰዎች ምናምን ሊኖሮ ስለማይችሉ ከዚህ ከዚህ ጋር ተያይዞ በሚገባ መመልከት እንችላለን ብዬ አስባለሁና ጨረቃንም አንዱ የወደድኩበት ምክንያት ብቻዬን ሆኜ በሚገባ የምሰራውን ስራ ስለምመለከት ነው ማለት ነው። ይሄን ይመስላል ጨረቃ

እሺ በመስመር ላይ ትማራለህ የሚል ጥያቄ ተነስቶልኛል። እንግዲህ የተለያዩ ትምህርቶችን እማራለሁ ወይም ደግሞ የተለያዩ እውቀቶችን የሚሰበስብበት ወይም ደግሞ ከልኝነት ጀምሮ የምንማራቸውን እነኚ የትምህርት አይነቶች ወይም ደግሞ የእውቀት አይነቶች። ራሳችንን ቀስ በቀስ ልናሳድግ የሚችልበት ወይም ደግሞ ብዙ ነገሮችን ካለማወቅ ወደ ማወቅ የምንመጣበት ሂደት ነውና። ትምህርት ስንመለከት ወይም ደግሞ የመማር ሂደትን ስንመለከት እና ከዚህ ጋርም ተያይዞ እንግዲህ የተለያዩ ትምህርቶችን እማራለሁ ወይም ደግሞ ብዙ ከተለያዩ ተቋማት የትምህርት አይነቶችን በሚገባ እወዳለሁ። እና እንዲሁም ደግሞ በተሻለ ሁኔታ የተሻለ እውቀትን ለማግኘት እሞክራለሁ። ለምሳሌ ከትንሹን እንኳን ስንመለከት ከኤለመንተሪ ጀምሮ ወይም ደግሞ ከአንደኛ ደረጃ ጀምሮ እስከ ሁለተኛ ደረጃ እንዲሁም ትላልቅ የሚባሉ የትምህርት ደረጃ ቦታዎችን እነኛን በሚገባ እከታተላለሁ ወይም ደግሞ እማራለሁና። በመስመር ላይ ትማራለህ የሚለው ጥያቄ? እንግዲህ አዎ በሚገባ እማራለሁ። ነውና በሚገባ ደግሞ እውቀት የሚጨብጥበት ወይም ደግሞ እውቀትን የማሳድግበት ሂደት እንደመሆኑ መጠን። እሱንም ታሳቢ በማድረግ ነው እንግዲህ የተለያዩ ትምህርቶችን የምማረው እንደ አጠቃላይ እኔ በሚገባ እውቀት ለማግኘት በጣም ጉጉት አለኝ። ማንኛውንም እውቀት ለመያዝ ወይም ደግሞ እውቀት ለመሰብሰብ ትልቅ የሆነ ጉጉት አለኝና። ከዛም ጋር ተያይዞ ትልቅ የሆነ አድማስ ለማስፋት ትልቅ የሆነ የትምህርት ድረጃን ለማሳደግ እንዲሁም ደግሞ በጣም ለብዙ ችግሮች መፍትሄ ለመሆን ወይም ደግሞ የተለያዩ ሰዎችን ያስቸግራሉ የሚባሉ ሂደቶች ወይም ደሞ ያስቸግራሉ የሚባሉ ከባባድ የሚባሉ ሰዎች አስቸገርን የሚሉ ነገሮችን በቀላሉ በመማር ወይም ደግሞ በሚገባ በማወቅ የተለያዩ እውቀቶችን በመሰብሰብ እንደዚህ እንደዚህ። አይነት ችግሮችን ማህበረሰባችን ማህበረሰባችን ጋር ዘልቆ በመግባት በሚገባ ችግራቸውን ለመፍታት ትልቅ የሆነ አላማ አለኝ። እና ከዚህ ጋርም ተያይዞ እንግዲህ በመስመር ላይ በሚገባ የምማረው ወይም ደግሞ ጥሩ የሚባል የትምህርት ደረጃን የምማረው እንዲሁ ደግሞ በተለያዩ ትምህርቶችን። በተለያዩ ለምሳሌ በስልኬ በሚገባ ይሄን ብወስድበትም ሂደት አለ እንዲሁም በአካል የምወስድበት ሂደት አለ እና በብዙ መንገድ ትምህርትን እንግዲህ ስንመለከት ትልቅ የሆነ የእውቀት መገቢያ መንደር ነው ብዬ ነው የማስበው። እና ከቤተሰቦቻችን ቀጥሎ የሚቀጥለው እንግዲህ ትምህርት እንደመሆኑ መጠን ከማህበረሰባችን ሲቀጥል ትምህርት እንግዲህ ስናየው ብዙ ነገሮችን የምናውቅበት ብዙ ነገሮችን የምንረዳበት ሂደት ነው። ለምሳሌ አንድ ነገር ራሱ አንድ ነገር ላይ መደመርን እንደኛ እነኛ ነገሮችን በሚገባ የምንረዳው ትምህርት ስንማር ነው። እና በሚገባ በመስመር ገብተን ደግሞ ስንማር ትልቅ የሆነ ውጤት ወይንም ትልቅ የሆነ የአስተሳሰብ ይሰፋ ያለ የአስተሳሰብ ሂደትን መጎናጸፍ እንችላለን ብዬ አስባለሁ። እንግዲህ የምንማረውንም ትምህርት በሚገባ መረዳትና ማወቅ አለብን ብዬ አስባለሁ። አንዳንዴ የምንማረው ትምህርት እኛ ሊያጠፋን የሚችል ሊሆን ይችላል ብዬ አስባለሁ። እና ይህንንም ታሳቢ አድርግተን ልንማር ይችላለን እንዲሁ ደግሞ ትምህርት የምንማረው ለምሳሌ ትምህርት ቤት ብቻ ላይሆን ይችላል እና የተለያዩ ከአካባቢያችን ካሉ ጓደኛችን ሊሆን ይችላል። ወይም ደግሞ አብሮ አደኞቻችን ሊሆኑ ይችላሉ እና እነሱም የተሳሳተ ለምሳሌ መንገድ ላይ የሄዱ ከሆነ ለምሳሌ የተለያዩ ሱስዎችን የሚያዙወትሩ ከሆነ እኛም የምናየው ምንድነው እነሱ እሚሰሩትን ሲደርስ ስራ ነው። እና ያንን እንግዲህ በሚገባ አጢነን በሚገባ ከእነሱ መራቅ ይኖርብናል ብዬ አስባለሁና። የምንማረውንም ትምህርት ለኔ ምን ያህል ጥቅም አለው የሚለውን በሚገባ መረዳት አለብን ብዬ አስባለሁ። እና እንደዚሁ ከ ትምህርት ነክህ ጉዳዮችን እንደ አጠቃላይ መቀበላችን አሪፍ ሆኖ እንዲሁም ደግሞ አስቸጋሪ የሚባሉ ትምህርቶችንም ከአቅማችን በላይ የሆነውንም በሚገባ ተረድተን እሱንም ታሰቢ አድርግተን በሚገባ እሱንም መቀበል ወይም ደግሞ መረዳት ይኖርብናል ብዬ አስባለሁ። እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የእውቀት ማስፋፊያ ምንም ደግሞ ትልቅ የሆነ የእውቀት መገንቢያ እንደመሆኑ መጠን ትምህርት በሚገባ እማራለሁ ማለት ነው። በመስመር ላይ በሚገባ እንዲሁ ደግሞ እውቀቶቼን በአሪፍ ሁኔታ ሰበስባለሁ ማለት ነው። በእኔ በኩል

እሺ በቤት በቤት ልዩ የሆነ መቀመጫ አለ የሚል ጥያቄ ነው በቤትህ ልዩ የሆነ መቀመጫ አለ የሚል ጥያቄ ነው? እንግዲህ አሪፍ ጥያቄ ነው። እንግዲህ ለቤት ውስጥ ብዙ አይነት መቀመጫዎች ይኖራሉ። ብዙ አይነት ለቤት ማጌጫ ሊሆን ይችላል ወይም ደግሞ እንዲሁም ለቤቱም አሪፍ የሚባል ለሰዎች አገልግሎት የሚሰጡ የተለያዩ መቀመጫዎች ይኖራሉ። የተለያዩ በቤት ውስጥ የሚገኙ ብዙ አይነት መቀመጫዎች አሉና እኔ ጋር እንግዲህ በተወሰነ መንገድ አሪፍ የሚባሉ መቀመጫዎች አሉ ልክ እንደ አቅሜ ማለት ነው። ምክንያቱም ብዙ አይነት የመቀመጫ አይነቶች ይኖራሉና እኔ ጋር እንግዲህ አሪፍ የምለው መቀመጫ እንግዲህ አለ። እሱም ደግሞ በተለያዩ የእንጨት አይነቶች ወይም ደግሞ በተለያዩ እንጨቶች የተሰራ አሪፍ የሚባል መቀበጫ ነው። ወይ ደግሞ ጥሩ የሚባል መቀመጫ ነው። ለመቀመጥም ተቀምጠንበትም ስናየው ጥሩ የሆነ ተስማሚ የሆነ መቀመጫ አለና ያን ያህል በጣም ከባድ የሚባል ልዩ የሆነ መቀመጫ ባይኖረኝም አሪፍ የሚባል መቀመጫ አለኝ። ወይም ደግሞ ጥሩ የሚባል መቀመጫ አይነት አለኝና ከዚጋም ተያይዞ እንግዲህ ትልቅ የሆነ ወደፊት ማሳካት የሚፈልገው የተለያዩ የመቀመጫ አይነቶች አሉ እና እነሱንም ታሳቢ አድርጊቼ እንቀሳቀሳለው ወይም ደግሞ የተለያዩ ስራዎችም በሚገባ እሰራለሁ። እና ደግሞ እንዲሁም የምሰራውን ስራ ከተለያዩ የሙያ ዘርፎች ጋርም እንደመሆኑ መጠን አሪፍ የሚባል ትልቅ የሆነ የስራ ሂደትን ወይም ደግሞ ጥሩ የሚባል የስራ አኳኋንን ወይም ደግሞ አሪፍ የሚባልን የስራ የሙከራ ወይም ደግሞ ጥሩ የሚባል የአኗኗር ሂደትን ለመቀላቀል ወይም ደግሞ ጥሩ የሚባል ህይወትን ለመኖር እንግዲህ። መሰረታዊ ከሚባሉ ነገሮች አንዱ ነው ብዬ አስባለሁ እንግዲህ መቀመጫን ስንመለከት እንግዲህ አሪፍ አሪፍ መቀመጫ ሲኖሩ አንደኛ ለኛም ክብር ነው። ሁለተኛም ደግሞ ሰዎች ሲመጡ በተለያየ ሁኔታ ሊመጡ ይችላሉ እና ያን ቤት ውስጥ እነኛ መቀመጫዎች አሪፍ አሪፍ መቀመጫዎች መኖራቸው ትልቅ የሆነ ለቤቱ ውበትም ናቸው። እንዲሁም ደግሞ የተለያዩ እንግዶች ከሩቅ ሀገር ሊመጡ ይችላሉ ወይም ደግሞ የተለያዩ ቤተሰብ የሚመጡበት ሁኔታ ይኖራል። እና እነኛ እነኛ ሰዎች ሲመጡ እንግዲህ እንደዚህ አይነት አሪፍ መቀመጫዎች ካሉ በሚገባ እነዚያ ሰዎች አረፍ እንዲሉ እናደርጋለን ወይም ደግሞ እንዲቀመጡ እናደርጋለን እና። ከዚህ ጋርም ተያይዞ ትልቅ የሆነ ስራ መስራት መስራት አለብኝ ብዬ አስባለሁ። አሁን ባለሁበት ሁኔታ የተወሰነ ብሰራም ከዚህ የተሻለ ደግሞ በሚገባ መስራት አላማው አለኝና ፍላጎቱም አለኝ ይሄንን ደግሞ በሚገባ ለማሳካት ብዙ ጥረቶችን እያደረኩ ነው። ከጊዜ በኋላ በሚገባ አሪፍ የሚባሉ መቀመጫዎችን ለመስራትም ሆነ ማሰራት በጣም ጉጉት አለኝ ወይም ደግሞ ያንን ለማሰራት ብዙ ጊዜያት እንደማይፈጅብኝ እርግጠኛ ነኝ። እና ይሄንንም ታሳቢ አድርጊቼ ነው የምንቀሳቀሰው። እንዲሁም ደግሞ ለቤትም ትልቅ የሆነ ጌጣጌጥ የሚሆንበት ሂደት አለ የተለያዩ መቀመጫዎች አሁን አሁን ላይ እንደውም እየተሰሩ ያሉ መቀመጫዎች በጣም የሚያስደስቱና ለመቀመጥ እንኳን የሚያሳዝኑ ትልቅ ደስታን የሚሰጡ አሪፍ የሚባሉ መቀመጫዎችም ምቹ የሆኑ መቀመጫዎች አሉ። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የመቀመጫ አይነት ወይም ደግሞ ጥሩ የሚባል የሰዎች አረፍ የሚሉበትን ወይም ደግሞ ጥሩ የሚባል ለቤት ማጌጫ ሊሆን ይችላል። እንዲሁም ለቤቱ ውበት የሚሆኑበት ሂደት አለና የተለያዩ ጠረጴዛዎችም አንድ ላይ ሲኖሩ ወይም ደግሞ የተለያዩ ለሰዎች አረፍ የሚሉ ለምሳሌ ያው ሶፋን መመልከት እንችላለን። እና እሱም አሁን አሪፍ መቀመጫ ነው። እና ከዚህ ጋር ተያይዞ ትላልቅ የሚባሉ መቀመጫዎች ወይም ደግሞ አሪፍ የሚባሉ መቀመጫዎችን አንደኛ ለቤታችንም ወግ ማረግም ወይም ደግሞ ጥራትም በጣም ደስ የሚል ነገር ነው። እንዲሁም ደግሞ በሚገባ የምንሰራውንም ስራ ወይም ደግሞ ከተለያዩ ስራዎች ከውጭ መጥተን አረፍ የምንልባቸውን መቀመጫዎች ሊኖሩ ግድ ይላል። እና እነኛ ደግሞ ምቾት የሚሰጡ መሆን አለባቸው እና ከዚህ ጋርም ተያይዞ ትልቅ ስራ መስራት ይኖርብኛል ብዬ አስባለሁ። እና በተወስነ መንገድ ብሰራም የተሻለ ደግሞ መስራት ይኖርብኛል። እና ከዚህ ጋርም ተይይዞ ነው እንግዲህ ትልቅ የሆነ በቤት ውስጥ ልዩ የሆኑ መቅመጫዎችን ለማሰራት ወይም ደግሞ ከጊዜ በኋላ ለማስገባት እቅዱን በሚገባ ይዣለሁና። አሁን ባለኝ ሁኔታ አሪፍ ቢሆኑም እንዲሁ ደግሞ የተሻሉ አሁን አሁን ላይ የሚመጡ በጣም ልዩ ልዩ የሆኑ መቀመጫዎች አሉና እነኛንም በሚገባ ታሳቢ አድርጊቼ የተንቀሳቀስኩ ነውና። በሚገባ ይሄንን ለማሳካት ሙሉ እምነት እና ችሎታ አለኝ ብዬ አስባለሁ

እሺ የምትወደው እንስሳ ምንድነው የሚል ጥያቄ ነው? እንግዲህ በሀገራችን ብዙ አይነት እንስሳዎች አሉ እንዲሁ በአካባቢያችን ብዙ አይነት እንስሳዎች አሉ። ተራማጅ አሉ ወይም ደግሞ እንዴት ተሳቢ የምንላቸውም ሊሆን ይችላሉ። እና እንዲሁም በሚገባ ከእንስሳ ስንመለከት ለምሳሌ የተለያዩ የእንስሳት አይነቶች አሉ እንስሳትን ስንመለከት እንግዲህ የቤት እንስሳት እና የዱር ስሳት ብለን በሁለት መክፈል እንችላለን። እንግዲህ እንስሳ እንደ አጠቃላይ ደግሞ ስንመለከት ከቤት ውስጥ የሚኖሩ ወይም ደግሞ ከሰዎች ጋር ተላምደው በሚገባ የሚኖሩ ሰዎችን የማሸሽ ወይም የሚኖሩ ሰዎችን ደግሞ የማይነኩ ወይም የማይናከስ ሊሆን ይችላል ወይም የማይዋጉ በሚገባ ከሰዎች ጋር ተላምደው የሚኖሩ እንስሶች አሉና እነሱን እንግዲህ በሚገባ የምወድበት ሂደት አለ። እና ያው የመጀመሪያው እኔ በጣም ደስ የሚለኝ ከእንስሶች አንዱና ዋነኛው እንግዲህ በሬ ነው። በሬ እንግዲህ ብዙ በሀገራችንም በጣም በሰፊው የሚኖር የቤት እንሰሳ ነው። እና በሬ እንግዲህ ስንመለከት ብዙ ጥቅሞች አሉት በጣም ትልቅ የሚባል ድርሻንም የሚወስድ ነው ብዬ አስባለሁ። ምክንያቱም አሁን አሁን ላይ የስልጣኔ ሂደቱ በጣም አሪፍ በሆነበት ወቅት እንደመሆኑ መጠንም የተለያዩ የእርሻ አይነቶች ለምሳሌ አርሶ አደሩ የእርሻ የሚጠቀምባቸው እንግዲህ በበሬዎች ነውና። አሁን አሁን ላይ ደግሞ ተለያየ መኪና የሚገባበት ወይንም ትራክተር እና ኮምባይነር በሚገቡበት ቦታዎች ላይ በቀላሉ ለእርሻም የሆኑ ቦታዎች ላይ አሁን አሁን ላይ በሬ ነው በሚገባ አረፍ ነው። ወይም ደግሞ ከዚህ ስራ ተቆጥቧል ማለት ነው። ምክንያቱም ዘመናዊ እርሻ በሚገባ ስለመጣ ያንንም ታሳቢ በማድረግ አሁን ላይ በሬዎች አያርሱም። እንዲሁ ደግሞ አሁን በሬዎቾ የተለያዩ ቦታዎች ላይ የሚያርሱበት ሂደት አለ። ለመኪና ወይም ደግሞ ለትራክተር አመች ያልሆኑ ቦታዎችን እነኛ እነኛን የጎርጓዳ ቦታ ሊሆን ይችላል ወይም ደግሞ ተዳፋት ቦታዎች ሊሆኑ ይችላሉ እና እነኛ እነኛን በሚገባ በበሬዎች የሚያርሱበት ሂደት አለ። ገበሬዎች ወይም ደግሞ አርሶ አደሮች እና ይህንንም በካርሱ በኋላ በሚገባ አለስልሰው መሬቱን ይዘሩበት ሂደት አለ። እና እንግዲህ ዋናው በሬ የሚጠቀሙ ማህበረሰቦች በጣም ትልቅ የሆነ ድርሻን የያዘ ነው ብዬ አስባለሁ። በሬ እንዲሁም ደግሞ ስንመለከት ከዚሁም በመቀጠል እንግዲህ ከእርሻው በኋላ እህሉ ደርሶ ስታጨድ ወደ ውቅያ ቦታ ሲሄድ መኪና ለማይገባበት ወይም ደግሞ ኮምባይነር በማይገባበት ቦታ ስለሆነ እነኛ በሮች ናቸው። መልሰው ይሄ የሚያውቁት ማለት ነው እና ትልቅ የሆነ ድርሻ አለው። እና ትልቅ የሆነ ጥቅም አለው። እንዲህ በመቀጠል በሮች በሚገባ ሲወፍሩ ትልቅ የሆነ ገበያ የሚሸጣል ወይም ደግሞ ትልቅ የሆነ ገቢ የሚያመጣሉና እንዲሁም ደግሞ ለስተላዩ ሰዎች የምግብ ሂደትም አሪፍ የሚያደርጉበት ሁኔታ አለ። ለምሳሌ ስጋቸውን ቢገባ በሲኦፍ ፍርድ አሪፍ የሚባል የስጋ አይነት እንትን ይላሉና ይይዛሉና ያ ጊዜ እነኛም በሮች የሚበሉበት ሂደት አለ። ወይም ደግሞ ታርዶ ወደ ምግብ እምነት የሚበሉበት ሂደት አለ። ከዚህም ተያይዞ ትልልቅ ማየት የሚችላቸው በሮችም እንዲሁ በሀገራችንም በሚገባ አልፎ አልፎ ይኖራሉ። እና ከዚህም በመቀጠል እንግዲህ ስንመለከት ላምን መመልከት እንችላለን። እንግዲህ ላም ስናይ ብዙ ወተት የምናገኝባት በየትኛውም አለም ሀገራት ላይ ጥሩ የሚባል የውተት አይነቶችን ደግሞ የጡት ላም ዝርያዎችን በሚገባ እንጋዳለን ጥሩ የሚባል ውጤት የምናገኝበት ሂደት አለና ላመም በጣም ደስ የሚለኝ የቤት እንስሳ ነች ማለት ነው። እንዲሁም ደግሞ ተለያዩ ጥጆችን በመውለድ ወይ ወንዶዬን ሴት በመውለድ ትልቅ የሆነ ለ ገቢ ምንጭ የሚሆነው ደግሞ የመባዣት ሂደት የሚመጣበት ሂደት አለ። ለምሳሌ አርብቶ አደር ብቻ ስንመለከት የተለያዩ በጎች ሊሆን ይችላል ወይም ፍየል ሊሆን ይችላል። እና እነኛ እንግዲህ በሚገባ ይዘው ወይም ደግሞ ክብካቤ ተደርጎላቸው በሚገባ የሚራቡበት ሂደት አለና። እንግዲህ ቤተሰብ ብዙ አይነት ቢኖሩም በተወሰኑት ያክል ለመጥቀስ ያህል ነው። እንግዲህ የቤት እንስሳ ሲኖር በጣም ደስ ይላል ወይም ደግሞ ጥሩ ይሄ የሚባል ከእንስሳዎች ጋር ያለን ቁርኝት መመልከት እንችላለን። እንዲሁ ደግሞ የተለያዩ እንክብካቤዎችን አደርጋለሁና በሚገባ ይህንንም መመልከት እንችላለን ብዬ አስባለሁ። እንዲሁ ነው በተለያዩ ለምሳሌ ውሻን ብንመለከት ውሻ በጣም ዋናኛ ጥቅም የሚሰጠን ነው። ለምሳሌ የተለያዩ ጦርነት ጊዜ የተለያዩ ፈንጆችን የሚያሸት እንደመሆኑ መጠን እንግዲህ ጥሩ የሚባል አብሮነት አለን ብዬ አስባለሁ። ይሄን ይመስላል እንግዲህ

ማህበራዊ ሚዲያ ትጠቀማለህ የሚል ጥያቄ ተነስቶልኛል አሪፍ ጥያቄ ነው? እና ማህበራዊው ሚዲያ እንግዲህ ስንመለከት ትልቅ የሆነ በአለም ደረጃው ደግሞ በየትኛውም የማህበረሰብ ክፍል ትልቅ የሆነ ሚና የሚኖረው ወይም ደግሞ ትልቅ የሚባል ከሰዎች ጋር የምናደርገውን የንግግር ክህሎት ሊሆን ይችላል ወይ ደግሞ የተለያዩ ልምዶችን የምንሰጣጥበት ሂደት ይኖራል እና ማህበራዊ ሚዲያ በሚገባ እጠቀማለሁ ማለት ነው። ማህበራዊ ሚድያ እንግዲህ የምጠቀምበትም ዋናኛ አላማ ትልቅ የሆነ ከለምሳሌ በሀገራችን ያሉ ትላልቅ የሚባሉ ባለሙያዎችን ሊሆን ይችላሉኝ ደግሞ እንዲሁ የተለያዩ ልምድ ያላቸው ሰዎች በተለያየ ዘርፍ የተሰማሩ ትላልቅ እድሜ ላይ ያሉ ሰዎች እነኛ እነኛን በሚገባ እመለከታለሁ እንዲሁ ደግሞ የተለያየ ሰዎችን በሚገባ ከተለያዩ ሰዎች ጋር የምግባባበት ወይም ደግሞ የምማማርበት ሂደት አለ። እንዲሁ ደግሞ ትልቅ የሆነ ከሰዎች ጋር ግንኙነት የማረግበት ሂደት አለ። እንግዲህ ካለሁበት አካባቢ ተነስቼ ሩቅ የሚባል ለምሳሌ ወደ ተለያዩ ወደ አለም ሀገራት ወደ ትላልቅ አለም ሀገራት እንግዲህ በቀላሉ ከሰዎች ጋር መገናኘት የምንችልበት ሂደት ስለሆነ በሚገባ ማህበራዊ ሚዲያን እጠቀማለሁ ማለት ነው። እንግዲህ ማህበራዊ ሚዲያን ስንጠቀም ትልቅ የሆነ ጥቅም እናገኛለን እንዲሁ ደግሞ አስቸጋሪ የሚባል መጥፎ ጎንም አለው ማለት እችላለሁ። ለምሳሌ ከጥሩ ስነሳ የተለያዩ እውቀቶችን የምንሰበስብበት ወይንም የተለያዩ ትምህርቶችን እምናገኝበት እንዲሁ ደግሞ የተለያዩ ስራዎችን የምንሰራበት ሂደት አለ እና የተለያዩ እውቀት የምናገኝበት ቦታ ነው። ብዬ ነው የማስበው እንዲሁ ደግሞ ያላወቅነውን በሚገባው የምንረዳበት ብዙ ሰዎችን የምጠይቅበት እንዲህ ደግሞ ከማናውቃቸው ሰው ይጋብብ ከብዙ ሰዎች ጋር ከብዙ አለም ሀገራት ካሉ ሰዎች ጋር የምንግባባበት በአንድ ላይ የምንቀሳቀስበትና የምናወራበት ሂደት ነው ብዬ አስባለሁ። ምክንያቱም እንግዲህ የማህበራዊ ሚዲያን የተለያዩ ሰዎች ይጠቀሙታል ወይም ደግሞ የተለያዩ ሰዎች አገልግሎቱን በሚገባ ይጠቀማሉ ለምሳሌ ማህበራዊ ሚዲያ ያውም ከምትጠቀምበት አንዱ ትልቅ የሆነ መግባባት ክህሎትንም ለማሳደግና የተለያዩ እውቀቶችን የምሰበስብበት ሂደት አለ። እና እንዲሁ ደግሞ ጉዳትም ሊኖረው ይችላል ብዬ የማስበው ምንድነው ማህበራዊ ሚዲያ ስንጠቀም የኛ የከምንሰራው ስራ ጋር ሊጋጭ የሚችል አጠቃቀም እንጠቀም እንችላለን። ለምሳሌ የተለያዩ ሊያዘናጉን የሚችሉ ለምሳሌ ጌሞች ሊሆኑ ይችላሉ ወይም ደግሞ የተለያዩ እኛን ሊጠቅሙህ የማይችሉ ነገሮችን እየሰማን ጊዜያችንን ሊወስደው ወይም ደግሞ ብዙ መስራት የምንችልበት ሂደት በጣም ጊዜያችንን ሊቆርጥብን ወይም ደግሞ ጊዜያችንን ሊሆን ሊበላብን የሚችል ሂደት ስላለው እሱንም ታሳቢ አርግቶ በሚገባ መጠቀም አለብን ብዬ አስባለሁ። እና ከዚህ ጋም ተያይዞ እንግዲህ ትልቅ የሆነ ጥንቃቄ ማድረግ አለብን ብዬ አስባለሁ። እንደ አጠቃቀማችን አንድም ይጠቅመናል አንድም ይጎዳናል ለማለት ፈልጌ ነው። እና በሚገባ ከተጠቀምን ትልቅ የሆነ ጥቅም እናገኛለን እና የአጠቃቀም ሂደታችንን ማስታከል አለብን ብዬ አስባለሁ። ለምሳሌ ማህበራዊ ስንመለከት እንግዲህ በብዙ መንገድ ማየት እንችላለን አንዳንዶች ለምሳሌ ምርታቸውን ሊያስተዋውቁ ይችላሉ ወይም ደግሞ አገልግሎታቸውን ሊያስተዋውቁ ይችላሉ የሚሰሩትን ስራ በሚገባ ለሰዎች ትደራሽ ያደርጋሉ ሰዎችም ያንን አይተው በቀላሉ እዛ ቦታ ላይ በሚገባ ደንበኛ ይመጣላቸዋል ወይም ደግሞ ከእነሱ አገልግሎት የፈለገ ሰው ይመጣል እንዲሁም ደግሞ ብዙ የማናቃቸውን ስራዎች እዛ ላይ ሲናገር ወይም ደግሞ ሲያስርዱ ለሰዎች በሚገባ እናውቃለን የተለያዩ ስራዎችን እንረዳለን እኛም እና ከዚህ ጋርም ተያይዞ ትልቅ የሆነ ድርሻ አለው ብዬ አስባለሁ። እንግዲህ ማንኛውንም ስራ ስንሰራ ማህበራዊ ሚዲያ ስንጠቀም እንግዲህ ያንን ስራ እዛ ማህበራዊ ሚዲያ ላይ የግድ ማስቀመጥ ይኖርብናል ብዬ አስባለሁ። ምክንያቱም ያን አይተው ብዙ ሰው ሊመጡ ይችላሉ እኛ የምንሰጠው አገልግሎት ወይም ደግሞ የተለያየ ሽያጭ በምናደርግበት ጊዜ ተለያዩ ምርታችንን በምናስተዋውቅበት ጊዜ በቀላሉ ሰዎች ያን አይተው ተረድተው እንዲመጡ የምናደርግበት ሂደት አለና ከዚህ ጋም ተገናኝቶ የሚገባ ማወቅና መገንዘብ አለብን ብዬ አስባለሁ። እና እንግዲህ ማህበራዊ ሚዲያን በሚገባ እጠቀማለሁ ትልቅም የሆነ ውጤትም እያገኘሁበት እንደመሆኑ መጠን አሪፍ የሚባል የአጠቃቀም ስልትንም ተጠቅሜ በሚገባ እየተጠቀምኩበት ነው ያለሁት ማለት ነው። አሪፍ የሆነ ጊዜንም እያሳለፍኩበት ነው ብዬ

እሺ ለሌሎች ማስተማር ትችላለህ የሚል ጥያቄ ነው? እንግዲህ ለሌሎች ማስተማር እንግዲህ የሚጀምረው ከራስ መረዳት እና ከራስ ማወቅ ነው። ብዬ አስባለሁ ወይም ደግሞ ባለውበት የስራ መስክ ላይ በሚገባ ለራሴ ከተረዳሁ በኋላ ነው። እንግዲህ ለሰዎች የግድ ማስረዳት የሚኖርብኝና ወይም ደግሞ ማስረዳት የሚችለው እንግዲህ እኔ በሚገባ በተሰማራሁት ስራ ላይ ትልቅ የሆነ እውቀት አለኝ ብዬ አስባለሁ ወደፊትም ለመማር ዝግጁ ነኝ። ግን እንዲሁም አሁን ባለኝም እውቀት የተወሰነ እውቀትም ቢኖረኝ በሚገባ ለሰዎች ለማስረዳት በሚገባ የማደርግበት የተለያዩ አማራጮች ወይም ደግሞ የተለያዩ የራሴ የምለው ሙያዊ ጥበብ አለኝና ሌሎችን ማሰርዳት ትችላለህ የሚለው ጥያቄ አዎ በሚገባ አስረዳለሁ። ምክንያቱም እንግዲህ ማስረዳት የሚለውን ነገር ራሱን ስንመለከት ለሌሎች ማስረዳት የሚለውን ስንመለከት እንግዲህ አንድ ሰው ሊያስረዳኝ የሚችለው የሚያውቀውን ብቻ ነው እንጂ የማያውቀውን ሊያስረዳ አይችልም ማድረግም የለበትም ብዬ ነው የማስበው እኔ እንደተረዳሁት ማለት ነው። ምክንያቱም ሰው ያላወቀውን ነገር ለሰው ቢነግር እሱ ያልቀመሰውን ሌሎችን እንዲቀምሱ እንደማድረግ ነው ብዬ ነው የማስበው እና ስለዚህ እኔ በሚገባ የማውቀውን የተማርኩትን ያህል በሙያዬ ላይ ባለው ሁኔታ ያንን የማውቀውን ነገር በሚገባ ለሰዎች ማስረዳት እችላለሁ። እና ትችላለህ የሚለው ጥያቄ አዎ በሚገባ እችላለሁ። እና ይሄንን ደግሞ የማደርገው ምንድነው? ማስረዳቱ ምንም ሊከብድ አይችልም ብዬ ነው የማስበው እኔ እንደተረዳሁት ምክንያቱም የማውቀውን ነው ለሰዎች የማሳውቀው እና የአረዳድ ወይም ደግሞ የማስረዳት ክህሎት እሱ ላይ ብቻ በሚገባ ጥንቃቄ ማድረግ የማደርግበት ሂደት አለና ለሰዎች እንዲገባቸው አድርግቼ ነው የማስረዳው። የማውቀውን እና ስለዚህ ሰው የሚያውቀውን ነገር ለሰዎች ማስረዳት ምንም ያቅተዋል ብዬ አላስብም ምክንያቱም ያላወቀውን ነገር ነው ለሰዎች ማስረዳት የማይችለው ሰው ብዬ ነው የማስበው። እና የተረዳውን ነገር በተወሰነ መንገድም ቢሆን ለሰዎች ማስረዳት ይችላል ብዬ አስባለሁ አንድ ሰው በተሰማራበት ሙያ ላይ ማለት ነው። እና እኔም እንግዲህ በሚገባ የማውቀውን ነገር ለሰዎች አሳልፌ መስጠት በጣም ደስ ይለኛል። ሰዎች እንዲጠቀሙበት ለምሳሌ እኔ የተሳሳትኩባቸውን የህይወት አካሄድ ሊሆን ይችላል ወይም ደግሞ ህይወት ራሱ ያስተማረኝ በሚገባ ለሰዎችም መንገር እፈልጋለሁ ለኔ ታናናሾቼ ሰዎች ሊሆን ይችላል እና በሚገባ አስረዳለሁ። እንዲሁ ደግሞ በተማርኩት ሙያ ላይም በሚገባ ትልቅ የሆነ የማስረዳት ክህሎት አለኝና በሚገባ አስረዳቸዋለሁ ማለት ነው። ምክንያቱም አንድ ሰው የሚያስረዳው በሚገባ የተረዳውን ነገር መሆን ስላለበት ያንንም በሚገባ ስለተረዳው የተወሰነ ነገር ቢቀረኝም ከጊዜ ሂደት በኋላ ያው በሚገባ ቀስ በቀስ ነው ሰው የሰው ልጅ ብዙ አይነት እውቀቶችን የሚሰበስበውና የሚያገኘው። ስለዚህ እኔም ይህንን ታሳቢ በማድረግ የማውቀውን ለሰዎች ማሳወቅ በጣም ደስ ይለኛል ብዬ አስባለሁና እንዲሁም ደግሞ አንዳንድ ጊዜ ላይ ስመለከት አንዳንድ አስቸጋሪ የሚባሉን ሰዎችን እመለከታለሁ አሪፍ የሆነ እውቀት ኖሯቸው ሰዎችን እንዲጠቀሙ የማያደርጉ ሰዎች ወይም ደግሞ ሰዎችን በዛ እነሱ በሄዱበት መንገድ እንዲሄዱ የማያደርጉ ሰዎችን የማይነግሩ ሰዎች አሉና ከዚህ ከዚህ አሁን ትንሽ የሚያስቸግሩ ሰዎች ይኖራሉ። እነኚህ እነኚህን ሳይ ነው በጣም እንደውም እኔ በጣም ብዙ ነገሮችን አውቄ ለሰዎች ማስረዳት አለብኝ ሰዎች የተቸገሩበትን እኔ ያለፍኩበት ከሆነ በሚገባ ለሰዎች ማስረዳት እና ሰዎች እንዲማሩበት ማድረግ ትልቅ የሆነ የአእምሮ እካታ አገኛለሁ ብዬ አስባለሁና ባለውበት ሁኔታ ላይ የማውቃትም ትንሽ ነገር ብትሆንም እሷን በሚገባ ለሰዎች ማስተላለፍ እወዳለሁ። ወይም ደግሞ በጣም ደስ ይለኛል እና በሚገባ እነግራቸዋለሁ ማለት ነው። ያወቅኩትን ያህል እንግዲህ ከመረዳት ጋር ወይም ደግሞ ብዙ ሰዎች ሲያስተምሩኝ ትልቅ የሆነ የመስማት እና የ በጽሞና አዳምጦ ተግባራዊ ማድረግም ትልቅ የሆነ ሙያ የሚፈልግ ነው ብዬ አስባለሁ። ምክንያቱም መናገር ነገር ብቻ ዋጋ የለውምና ከተነገረው በኋላ ተግባራዊ አድርግቶ ራስን መቀየርም ትልቅ የሆነ ውጤት ስለሚኖረው መናገር ብቻ ሳይሆን ከጊዜ በኋላ ያ ሰው ምን ያህል ሄደ የሚለውን በሚገባ አያለሁ። ምክንያቱም እኔ የተናገርኩትን ነገርን ተግባር አድርግቶ እኔ ያየሁት ነገር እንደመሆኑ መጠን ምንም አይነት ስህተት ስህተት ቢኖርም ያንን አርሞ በሚገባ መስራት ይችላል። እና ከዚህ ጋርም ተያይዞ ትልቅ የሆነ ለሌሎች ማስተማር

የዝናብ ውሃ ትሰበስባለህ የሚል ጥያቄ ተነስቶልኛል። እንግዲህ የዝናብ ውሃን ስንመለከት እንግዲህ አንዱ ተፈጥሮ ከሰጠን ገጸ በረከት ዋናኛውና የተፈጥሮ ውሃ ነው ማለት ነው። የዝናብ ውሃ ማለት። የዝናብ ውሃ እንግዲህ ስንመለከት የተለያዩ ሁኔታዎች ይፈጠራል። ደግሞ የዝናብ ይዘንባል ለምሳሌ የተለያዩ በተራራ አካባቢ የተለያዩ ጉማ አይነቶች ሊኖሩ ይችላሉ ወይም ደግሞ ጉም ሊፈጠር ይችላል። እና እንዲሁ ደግሞ በውቅያኖስ ላይ ጉም ይፈጠርና በቀላሉ ያጉን ወደ አየር ላይ ይወጣና በሚገባ ተጠራቅሞ ዝናብ የሚዘንብበት ሂደት አለና። እንግዲህ ከዝናብ ጋር ስንመለከት በጣም ትልቅ የሆነ የተፈጥሮ የሚያስደስት ተፈጥሮን እንድናደንቅ የሚያደርገን ነገር ነው ብዬ አስባለሁ። እና ይሄንን ስንመለከት ትልቅ የሆነ እውቀት የምናገኝበት ነው ብዬ አስባለሁ። ተፈጥሮን ስንመለከት እንግዲህ እና የዝናብ ውሃ ትሰበስባለህ የሚለው ጥያቄ ትልቅ የሆነ ጥያቄ ነው። እና በሚገባ እሰበስባለሁ ገጠር በነበርኩበት ጊዜ ላይ አሁን እዛ ገጠር ባልሆንም። ገጠር ባለሁበት ጊዜ ላይ ትልቅ የሆነ የምሰበስብበት ሂደት አለ። እንዲሁ ደግሞ ከተማ ላይ ያዛን ያህል ባልሰበስብም ወይም ደግሞ ከተለያዩ ተራሮች አካባቢ ላይ የተለያዩ ውሃዎች ስለሚጠለፉ። ትልቅ የሆነ የውሃ ፍሰት ስለሚኖር በሚገባ በሀገራችንም ውሃ ችግር ስለሌለ ይህንን ተገቢ አድርጊቼ መስራት እችላለሁ። ወይም ደግሞ ትልቅ የሆነ ውሃ አጠቃቀም ክህሎት ማዳበር በሚገባ ከሰዎች ወይም ደግሞ ከተለያየ የድርጊቶች ጋት ያያዥ ባላቸው ሁኔታዎች ትልቅ የሆነ ውሃ ክፍፍል ስለሚኖር። ያን ያህል ከተማ ላይ ውሃ ችግር የለምና። ገጠር ላይ እንግዲህ ስንመለከት ትልቅ የሆነ የውሃ ያለመኖር ወይም ደግሞ የተለያዩ ሰብሎች የሚዘመሩበት ሂደት አለና። ትልቅ የሆነ የሰብል አመራረት ሂደት ሲፈጠር ትልቅ የሆነ ውጤት የሚገኝበት ሂደት አለና። ከዛም ጋር ተያይዞ የዝናብን ውሃ በሚገባ ሰበስባለሁ። ወይም ደግሞ ትልቅ የሆነ ተለቅ ያለ ኩሬ እጠቀምና የተለያዩ እንትኖችን የተለያዩ አታክልቶችን የማሳድግበት ሂደት አለና እነኛን አታክልቶች ውሃ በማጠጣት ለማሳደግ በበጋ በጋ ሲሆን እንግዲህ ዝናብ አይኖርምና። ያ ጊዜ ላይ ለማጠጣት ወይም ደግሞ እነኛን አታክልቶች ለማሳደግ ተለቅ ያለ ጉሬ የምቆፍርበት ሂደት ነበርና። ገጠር ባለውበት ሂደት እና ያንን የማደርገው እንግዲህ ያ የሚዘንበው ዝናብ የተለያዩ ሰብሎችን አልምቶ በጊዜ ሂደት እነኛ ሰብሎች ደርሰው ለምግብነት የሚውሉበት ወይም ደግሞ ለምርት መሰብሰብ ሂደት ይደርሳሉ። ከዛም አለፍ ሲል ነው እንግዲህ በጋ የሚባለው ወቅት የሚመጣው እና በጣም በረሃ የሚሆንበት ጊዜ ነው። ያን ጊዜ ደግሞ በክረምቱ የተዘሩ ወይም ደግሞ የተተከሉ የተለያዩ አብጋዱ ሊሆን ይችላል ማንጎ ሊሆን ይችላል የተለያዩ ሙዝ ሊሆን ይችላል። አታክልቶችን እነሱን ቡናም ሊሆን ይችላል የተለያዩ አታክልቶችን የሚጠጡበትን ሂደት ወይም ደግሞ ውሃ የሚያገኙበትን ሂደት አንዱ መፍጠሪያ ዘዴ ነው። እና የዝናብ ውሃ እንግዲህ ማቆር ወይም ደግሞ በሚገባ አንድ ቦታ ማከማቸት ወይንም መሰብሰብ ትልቅ የሆነ ውጤት ይኖረዋል። ምክንያቱም ያንን በጋ ያንን የቆፈርነውን ውሃ በሚገባ በቦይ ዝናቡ ሲዘም በቦይ በክረምት ጊዜ እንዲሄድ አድርገን በሚገባ ካጠራቀመን በኋላ ልክ በጋው ሲወጣ እነኛ አታክልቶች ፀሀይ እንዳይጎዳቸው ወይም ደግሞ ፀሀይ ሲበረታባቸው እንዳይደርቁ ትልቅ የሆነ ልምላሜን እንዲያገኙ። በሚገባ የምንሰጥበት ውሃውን የምንሰጥበት እየቀዳን ሂደት አለና። ትልቅ የሆነ የምንሰበስብበት ወይም ደግሞ ውሃውን የምናጠራቅበት ሂደት ነበርና። ያን ጊዜ ላይ ጥሩ የሚባል ጊዜን አሳልፌያለሁ ወይ ደግሞ ጥሩ የሚባል ስራዎችንም ሰርቻለሁ። እና እነኛ አታከልቶች በሚጠጡበት ጊዜ ያንን በጋ ተቋቁመው በሚገባ ያልፋሉና። ከዛም ጊዜ በኋላ ልክ ክረምቱ ሲመጣ ያኩሬም እያለቀ ወይም ደግሞ ያ የተከማቸው ውሃ እያለቀ ይሄዳል። ከዛ በኋላ ልክ ያን ጊዜ እሱም እያለቀ ሲሄድ እኛ እያጠጣነው ከውስጡ ከዛ በኋላ ላይ ዝናቡ ይመጣበት ጊዜ አለ። ያ ጊዜ ሲፈጠር ደግሞ ትልቅ የሆነ ውጤት የሚኖርበት ሂደት አለና። ከዚህ ጋር ተያይዞ ትልቅ የሆነ የዝናብ ማቆር ሂደትን በሚገባ አከናውን ነበር። እና በሚገባ ጥቅምም ይሰጣልና ትልቅ የሆነ ጉዳት

እሺ በልጅነትህ የምትጫው የምትወደው ጨዋታ ምንድነው የሚል ጥያቄ ነው? እንግዲህ በልጅነቴ የምወደው ጨዋታ የተለያዩ ጨዋታዎችን እጫወታለሁ አሪፍ የሚባሉ ልጅነት አሳልፌያለሁ። የልጅነት ጨዋታዎችን አሳልፌያለሁ። እና በጣም ደስ የሚለኝ በጣም ውስጤ ውስጤ የቀረው አሁን ድረስ በጣም ውስጤ ውስጤ የቀረው ጨዋታ እንግዲህ እግር ኳስ ጨዋታ ነው። ደግሞ የኳስ መጫወት ነው በልጅነቴ የሚያስደስተኝ በጣም ትልቅ የሆነ ደስታን ይሰጠኛል በልጅነቴ ኳስ መጫወት እና በጣም አሪፍ የሚባል የልጅነትን ጊዜ ያሳለፍኩበት ነው። እና የምወደውም ጨዋታ እንግዲህ እግር ኳስ መጫወት በጣም በልጅነቴ ደስ ይለኛል። እና በጣም ትልቅ የሆነም የመጫወት ጥበብ ነበረኝ በልጅነቴ ወይንም ደግሞ ክህሎት ነበረኝ። እና በልጅነቴ ትልቅ የሆነ የጨዋታ ብቃት ነበረኝ የምጫወተውም በፌስ መስመር ወይም ደግሞ ከፊት ሆኜ ወደ ጎል ማስገባት ላይ ነበር የምጫወተው በአሪፍ በሚባል ሁኔታ ነው። የሚጫወተው እና ትልቅ የልዩነት ጨዋታን ያሳለፍኩበት ሂደት አለና በዋነኝነት የምትጠቅሰው እንግዲህ እግር ኳስ ጨዋታ ነው። በልጅነቴ አሁን ድረስ አሁን ባልጫወትም ትልቅ የሆነ ስሜቱ አሁን ድረስ አለና የእግር ኳስ የመጫወት ሙያ ወይንም ደግሞ ጥበብ ትልቅ የሆነ የመጫወት ብቃት ወይም ደግሞ ትልቅ የሆነ የመጫወት ክህሎት ስላለኝ በልጅነቴ በጣም ደስ ይለኛል። አሁን ድረስ ቢጫወት ደስ ይለኛል እና ያው አሁን ላይ ባልጫወትም ትልቅ የሆነ ስሜት አለው ስለ እግር ኳስ ሳስብ ትልቅ የሆነ ስሜት ይሰማኛል። እና ከዚህ ጋር ተያይዞ ትልቅ እጫወታለሁ እና እንዲሁም ደግሞ ተለያዩ ከልጆች ጋር የምጫወተው ጨዋታ አለና። በልጅነቴ እንግዲህ የሚጫወተው ምንድነው? ውሃ መዋኘት በጣም ደስ ይለኛል። በልጅነቴ እንግዲህ የተለያዩ ውሃ መዋኘት ስል እንግዲህ የተለያዩ የዝናብ አይነቶች ሲዘምቡ ወይም ደግሞ የተለያዩ የዝናብ ውሃዎች ሲዘምብ ዝናብ ሲዘምብ እና ውሃ ብዙ ጎርፍ ሆኖ የሚመጣበት ጊዜ ወይም ደግሞ በተለያዩ ውሃ ማተላለፊያ ቱቦዎች ውስጥ በሚያልፍበት ጊዜ ትልቅ የሆነ ውሃ ውስጥ የመግባት ወይም ደግሞ ወይም የመቦጫረቅ ባህሪ አለኝ እና በጣም ደስ ይለኛል። ያም የልጅኝነት ጨዋታ እንዲሁም ደግሞ ከልጆች ጋር በምጫወትበት ጊዜ እንዳልኩት ውሃ ልብስ እንኳን ቀይሬ ይሄ ወደ ውጭ ወጣ ካልኩ ከትንሽ ደቂቃ በኋላ ሙሉ ለሙሉ ሰውነቴ ልብሴ በስብሶ እና ሙሉ በሙሉ ብሽቅጥ ብዬ ነው የምመለሰው ወደ ቤት በጣም ደስ ይለኛል። ውሃ ውስጥ መግባት እና ያ ያም እንደውም አንዳንድ ጊዜ ቤት ስገባ የምቀጣበትም ወይም ደግሞ የምገርፍበትም ሂደት ነበር በልኝነቴ እና ያ ያን ሳስበው በጣም ግርም የሚለኝና የሚያዝናናኝ ሂደት ነው። አሁን ላይ ሆኜ ሳስበው እና ትልቅ የሚባል የልጅነት ብዙ አይነት ጨዋታዎች አሉ የተለያዩ ለምሳሌ በአካባቢያችን የተለያዩ ድብብቆሽ የሚባል ጨዋታ አለ አንዱ አንዱን መፈለግ ብዬ የተለያዩ ቁጥቋጦች ስር በመደበቅ ደንፊያ የተለያየው ቦታዎች ላይ የምናደርገው የጫወታ አይነት አለ። እና ብዙ የምንጫወትበት ሂደት አለ። እንዲሁም ደግሞ የተለያዩ የበዓላት ጊዜ ለምሳሌ ቡሄ የሚባለው በዓል ማታ ማታ እንግዲህ የተለያዩ ልጆች ተሰባስበው ጅራፍ ገምደው ጅራፍ የሚያጮሁበት ሂደት አለ እና ያም በጣም ትልቅ የሆነ ስሜት አለው በልጅነት ያሳለፍኩት እና ብዙ የምናይበት ብዙ የምንመለከትበት ጊዜ ነው። በልጅነታችን ማለት ነው የተለያዩ ነገሮችን የምናከናውንበት እና ከብዙ ስህተቶች በኋላ በጊዜ ሂደትም ደግሞ እያደግን ስንሄድ የምንማርበትም ነው። እንግዲ ልጅነት ላይ ብዙ ስህተቶችን እንሳሳታለን ብዙ ባለማወቅ የህይወት መስዋዕትነትም ሊኖር ይችላል። ወይም ደግሞ በህይወታችንም ሊያልፍ የሚችልበት ሂደቶች ይኖራሉ። እና ባለመረዳት ወይንም ደግሞ ባለማወቅ ከዚህ ጋር ተያይዞ ትልቅ የሆነ እውቀት በማነስ ወይም ደግሞ ትልቅ የሆነ መረዳትን ባለመኖሩ በልጅነት ቋንቋ ላይ የተለያዩ ስህተቶች ቢኖሩም የፈጣሪም ጥበቃ ሆኖ የምን ልጆች ብዙ ልጆች የሚያድጉበት ሂደትም አለ። እና አንዱ ከለጭነት ጋር ተያይዞ የሚመጡ ነገሮች መመልከት እንችላለን። እና እንግዲህ ልጅነትን ስናይ በሚገባ በልጅነት የምትወደው ጨዋታ ምንድነው? የሚለው እንግዲህ በሚገባ ለመዳሰስ ሞክሬያለሁ። እንግዲህ ብዙ ጨዋታዎችን ነው የምጫወት እግር ኳስ የምጫወት በልጅነቴ በጣም ደስ ይለኛል ጎበዝም ስለሆንኩ ይሄን ይመስላል ማለት ነው። ብዙ ጫወታ እይጫወት

እሺ ጥሩ በእግህ ምን ያህል ርቀት መሄድ ትችላለህ የሚል ጥያቄ ነው። እንግዲህ በእግሬ ከአደኩበትም ማህበረሰብ ያው ተወልጄ ያደኩበትም ገጠርሀማ ቦታ ላይ ነው። እና እንግዲህ ገጠራማ ቦታ ላይ የሚኖሩ ልጆች እንዲሁም ደግሞ እዛ አካባቢ ያደጉ ልጆች ትልቅ የሆነ እንቅስቃሴን ያደርጋሉ። ወይም ደግሞ ትልቅ የሆነ ጉዞ ያደርጋሉ የእግር ጉዞ ወይም ደግሞ የተለያዩ ቦታዎችን ለመሄድ ደግሞ ከልጅነት ጀምሮ ለምሳሌ ወደ ትምህርት ቤት ለመሄድ ያው ትምህርት ቤቶች የሚገኙት ብዙም ጊዜ ወደ ከተማ አቅራቢያ ወይም ደግሞ ከተማ አካባቢ ላይ እንደመሆኑ መጠን ብዙ ርቀቶችን ሄደን የምንማርበት ጊዜ አለ። እንዲሁ እንደውም ደግሞ በአንደኛ ደረጃ ትምህርቴን ስማር ቢያንስ ሁለት ሰዓት የሚያስኬድ መንገድ ላይ የመንገድ ርቀት ነው። ትይዤ የተማርኩት እና በጣም ትልቅ የሆነ ርቀት መንገድ ነው። እንግዲህ ሁለት ሰዓት ማለት ረዘም ያለ መንገድ ነው ማለት ነው። ቢያንስ ወደ አስራ ሁለት አስራ ሶስት ኪሎ ሜትር የሚሆን ርዝመት ማለት ነው። እና ይሄንን እንግዲህ በልዩነታችን ወደ ለምሳሌ ጠዋት ወደ ትምህርት ቤት ስንሄድ በጣም ከመንገዱ ርቀት የመንገዱ ርቀት ስላለ በፍጥነት በጠዋት ገና ወፎች ከማደሪያቸው ሳይወርዱ በሚገባ ተነስተን ወይም ደግሞ የምንሄድበት ሂደት ነበርና። በእግሬ ምን ያህል ርቀት በእግርህ ምን ያህል ርቀት መሄድ ትችላለህ? የሚለው በጣም ብዙ ኪሎ ሜትሮችን መሄድ በሚገባ እችላለሁ ምክንያቱም ካደኩበትም ሂደት ተነስቶ ነው። እና ብዙ ርቀቶችን እሄዳለሁ ያልኩበትን ምክንያት ለምሳሌ አንድ የከተማ ልጅ የከተማ ያደገ ልጅ። ብዙ ኪሎ ሜትር ሂድ ቢባል በቀላሉ መሄድ አይችልም። ምክንያቱም ካደገበት ከቦታ ቦታ እዛው እዛው ለምሳሌ ትምህርት ቤት ቀረብ ይላል ለእሱ እንዲሁም የተለያዩ ነገሮችን ለመስራት ያን ያህል ድካም ያለው ስራ አይሰራም። እና እንዲሁም ደግሞ የገጠር አካባቢ የሚኖሩ ልጆች ብዙ የተለያየ የስራ ሂደትን የሚያከናውኑበት ሁኔታ ስላለ እንዲሁ ደግሞ ትላልቅ የሚባለው ድካም ያላቸው ስራዎችን ጉልበት ስራዎችን በሚገባ ስለሚሰሩ እንዲሁ ደግሞ ረዣዥም መንገዶችን እየሄድን ስለምንማር ወይም ደግሞ የተለያዩ ለምሳሌ ከብቶች ለማብላት ሊሆን ይችላል ረጅም መንገድ የምንሄድበት ሂደት አለ። ከልጅነታችን ጀምሮ እና ያ ያን ተያይዞ ነው እንግዲህ በጣም ረጅም መንገድ የሚሄድ አቅም አለ። ብዙ ኪሎ ሜትር ያልኩት እና እንዲሁም ወጣትም ከመሆኔ አንፃር ብዙ ዳገታማ ቁልቁለታማ ቦታዎች ላይ እኔ ያደገኩበት ቦታ ላይ እንዳልኩት ብዙ አይነት ተራራ አይነት አካባቢዎች እንዲሁ ሸሎቆ ዳገታማ ሁለታማ ለመርካም ድሩ አቀማመጡ ትንሽ አስቸጋሪ የሚባል ቦታ ነው። እና ያን አይቼ ስላደኩ በሚገባ የፈለገኝ ሜትር የመሄድ አቅም አለኝ ማለት ነው። እንዲሁም ደግሞ በሚገባ እንዲህ በቀላሉ ሊደክመኝ አይችልም ብዙ መንገዶችን በእግሬ የመጓዝ አቅም አለኝ ማለት ነው። ምክንያቱም ይሄ የመጣው ከልጅነት ጀምሮ ስለሆነ በጊዜ ሂደት የተለመደ ልምድ ስለሆነ ደግሞ የተለመደ ልምድ እንዲህ በቀላሉ ሊረታ ወይም ደግሞ በቀላሉ ሊደክም አይችልምና። በጊዜ ሂደት ስለሆነ በጣም ትልቅ የሆነ ጊዜን ስላሳለፍኩኝ ደግሞ በጣም ርቀት ያሉ ጉዞዎችን በህይወቴ ስለተንቀሳቀስኩ በእግሬ ስለተራመድኩ በሚገባ ብዙ ኪሎሜትሮችን የመሄድ አቅም አለኝ። ብዬ አስባለሁ እና ያው በጊዜ ሂደትም በጣም ርቀት ያለበት ቦታ ላይ የማይደክም ነገር የለም። መኪናም በጊዜ ሂደት የሚያቆምበት የሚቆምበት ሂደት አለ። እና እንዲሁም የሰው ልጅ የተወሰነ ከሄደ በኋላ ሊደክመው ይችላል ወይም ደግሞ በተለያየ ምግብ ሊያስፈልገው ይችላል። እና ያ ያ ህግ ጊዜ እንደማንኛውም ሰው እንደዛ እንደዛ አይነት ነገር በሚገባ እኔንም ያጋጥማል። ግን በተወሰነ መንገድ አሪፍ በእግሬ መሄድ የምችል ሰው ነኝ። ለማለት ፈልጌ ነውና እና ብዙ ሰዎችንም ስንመለከት በጣም ብዙ ኪሎ ሜትሮችን አቋርጠው እንደውም ወደ ተለያዩ ቦታዎች ለምሳሌ ባህር አቋርጠው ሊሄድ ይችላሉ። ወይም ደግሞ በተለያየ በእግራቸው በበረሃ ለበረሃ የሚሄዱበት ሂደት አለና ከዚህ ተያይዞ የሰው ልጅ ትልቅ የሆነ ጽኑ መሆኑንም በዚህ መመልከት እንችላለን። በጣም ብዙ ኪሎ ሽህ ሜትሮችን በመቶ የሚቆጠር ኪሎ ሜትርን በእግሩ በሚገባ ሄዶ ትልቅ ርቀቶችን እና አቋርጦ የሚሄድበት ሁኔታ አለና። ከዚህ ጋር ተያይዞ እንግዲህ በሚገባህ በእግሬ አሪፍ ይሄ ርቀት የምሄድ ሰው ነኝ ማለት እችላለሁ በሚገባ

እሺ የትኛውን ባህላዊ ምግብ ትወዳለህ የሚል ጥያቄ ነው? እንግዲህ የተለያዩ ባህላዊ የምግብ አይነቶች ይዘጋጃሉ በተለይ በሀገራችን ብዙ አይነት የባህላዊ ምግቦች ይዘጋጃሉ እና ብዙ በብዙ ደረጃ። የተለያዩ በዓላት ሲኖሩ የተለያዩ አመታዊ ክብረ በዓሎች ሲኖሩ ብዙ አይነት የባህል ምግቦች ይዘጋጃሉና። እንግዲህ እኔ በሚገባ ደስ የሚለኝና የባህላዊ ምግብ ምወደው ዋናኛው እንግዲህ የዶሮ የዶሮ ወጥ ነው የዶሮ ወጥ እንግዲህ በጣም ደስ የሚለኝ ምግብ ነው። እንዲሁም ደግሞ የተለያዩ ከስጋም አይነቶች ለምሳሌ የፍየል ስጋ በጣም ሚመቸኝ ነው። እና በጣም ደስ የሚለኝ የምግብ አይነት ነው ለማለት ነው። እና እንዲሁም ደግሞ የተለያዩ የምግብ አይነቶች ቢኖሩ ከዚሁ ጋር ተያይዞ ተለያዩ አታክልቶችን ምንመለከት ለምሳሌ አቮካዶ በጣም ደስ ይለኛል። የትኛው የአቮካዶ አይነት ዝርያ ወይም ደግሞ የተለያዩ የአቮካዶ ባህሪያትን ወይም ደግሞ የአቮካዶ ጣዕምን በሚገባ ተረድቼ ስላደኩ ወይም ደግሞ በነበርኩበት ቦታ ላይ ስመገብ ስላደኩ በጣም አሁን ላይም በጣም ደስ የሚለኝ ነውና። እንግዲህ ባህላዊ ምግብ ስንመለከት እንግዲህ ለምሳሌ በባዓል ጊዜ ወይም ደግሞ በአመት ክብር ባዓል ጊዜ ለምሳሌ በሬ ይታረዳል ወይም ደግሞ ፍየል ይታረዳል እንዲሁም ደግሞ ዶሮ ይታረዳል ዶሮ ታርዶ ዶሮ ወጥ የሚሰራበት ሂደት አለ። እንዲሁም ደግሞ ለተለያየ ለምሳሌ በግም ይታረዳልና ከዚህ ጋር ተያይዞ ትልቅ የሆነ አሪፍ የሚባል የምግብ አይነት የሚዘጋጅበት ሂደት አለና በጣም ደስ ሚለኝ። የምግብ አይነት እንግዲህ ዶሩና የፍየል ስጋ ነው። እንዲሁም የከብት ስጋም በጣም ደስ ይለኛል በተለይ ጥሬውን መመገብ በጣም ደስ ይለኛል። እና ከዚህ ጋር ተያይዞ ሀገራችንም የባህላዊ ምግብ የምንለው ጣዓም ደስ የሚል ነው። እንዲሁም ደግሞ በተለያዩ ቦታዎች ስንቀሳቀስ የተለያየ የምግብ አይነት እናያለን ወይም ደግሞ እንመለከታለን። እና የተለያዩ ቦታዎችን ዞር ዞር ብሎ ብለን ስናይ ለምሳሌ የተለያዩ ቦታዎችን ስናይ ለምሳሌ ቆጮ የሚባል የምግብ አይነት አለ። እንግዳ ሲሄድ ወይም ደግሞ አመት ክብረ ባህል ጊዜ የሚሰራ የምግብ አይነት ነውና ትልቅ የሆነ እሱም ሀሪፍ የሚባል ደስታን የሚሰጥ የምግብ አይነት ነውና። እሱንም በተወሰነ መንገድ የሚመገብበት ሂደት አለ። እና እንዲሁም በየማህበረሰቡ በየብሄር ብሄረሰቦችና ህዝቦች ባሉበት ቦታው ላይ የተለያየ የባህላዊ የአመጋገብ ሂደት አለና ከዚያ ተያይዞ ትልቅ የሆነ በሀገራችን የአመጋገብ ሂደት አለ። ለምሳሌ አሁን በሬ ቢታረድ ስለ በሬ አሁን ብናይ የተለያዩ እዛ አካባቢ ያሉ ማህበረሰቦች በሚገባ ተሰባስበው ጥሩ ጊዜ የሚያሳልፉበት ወይም ደግሞ ተሰባስበው አብረው እየተዝናኑ እየተጫወቱ አሪፍ የሚባል ጊዜ የሚያሳልፉበት። ሰዎች ተሰባስበው እና በተለያየ ሁኔታ ሰዎች የሚግባቡበትን ደግሞ የሚነጋገሩበት የተለያየ የአመት ባዓልን አብረው የሚያከብሩበት ሂደት ነውና። እንግዲህ ከዚህ ጋም ተያይዞ ትልቅ የሆነ ባህል ባህላዊ ምግብን ስንመለከት አንዱ ትዝታ የሚሆንብን ከዚጋም ተያይዞ ነውና ይህንንም ታሳቢ አድርገተን በጣም ትልቅ የሆነ በሀገራችን የባህላዊ ምግብ ዝግጅት በሚገባ የሚያዘጋጁ እህቶች እንዲሁም ወንድሞች ይኖራሉ። እና እዚህ ጋም ተያይዞ ትልቅ የሆነ የአሰራር ሙያ ወይም ደግሞ ክህሎት አላቸው። በጣም አሪፍ አርግተው ይሰራሉ በጣም የሚጣፍጥ የምግብ አይነት ይሰራሉ። እና እንዲሁ የምፈልገውን ምግብ በሚገባ አሪፍ አርግተው ይሰራሉ። እንዲሁም ደግሞ ትልቅ የሆነ ባህላችንን የሚገልጥ ወይም ደግሞ ያለንበትም ማህበረሰብ የሚገልጽ ትልቅ የሆነ የሀገራችንን ባዓል እንዲሁ የሚያስተዋውቅልን የምግብ አይነት የአሰራር ጥበብ አለውና ህዝባችን ወይም ማህበረሰባችን ትልቅ የሆነ የሚያስደስት የምግብ ዝግጅት የሚያከናውኑበት ሂደት አለና። እንደ አጠቃላይ ባህላዊ ምግብ እንግዲህ በሚገባ እወዳለሁ። አንዱም እንግዲህ ደስ የሚለው ከሰዎች ጋር እያወራን እየተጫወትን እየተዝናናን የምናሳልፍበት ጊዜ አለ። ከምግቡም ባሻገርና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ አሪፍ መንፈስን የሚያድስ ስሜት አለው። እና በሚገባ የምግብ ዝግጅት የሚያከናውኑ ሰዎችም እንዲህ በጣም አሉና ከዚጋ ተያይዞ ባህላዊ ምግብ በሚገባ እወዳለሁ እና በጣም ደስ ይለኛል በሚገባ እመገባለሁ ማለት ነው። ይሄንን ይመስላል

እሳት ለማን ለምን ለማንደድ ትጠቀማለህ እሳት ለማንደድ ምን ትጠቀማለህ የሚል ጥያቄ ነው? እንግዲህ እሳት ለማንደድ ብዙ ነገሮችን እጠቀማለሁ ብዙ ሲስተሞችን እጠቀማለሁ። እንግዲህ እሳት ለማንደድ እንግዲህ የመጀመሪያው ያው መብራት በሚጠፋበት ጊዜ የተለያዩ ሂደቶችን አደርጋለሁ። ለምሳሌ ስንመለከት እንግዲህ የተለያዩ እንጨቶች ወይም የተለያዩ የዛፍ የወደቁ ወይም ደግሞ የደረቁ እንጨት አይነቶች እነሱን በሚገባ እጠቀማለሁ ወይም ደግሞ ያንን የዛፍ አይነት በሚገባ የደረቀውን እሱን ይቆራረጥ እና ወይም ደግሞ በተለያየ መንገድ በሚገባ አስቀምጥና ወይም ደግሞ አመጣና እሳቱን ለማንደድ የማደርገው እንግዲህ የመጀመሪያው ስራዬ የተለያዩ ቀለል ያሉ እንጨቶችን ቀጠን ቀጠን ያሉ እንጨቶችን በቅድሚያ መጨመር ነው። ምክንያቱም እነኛ ቀጠን ያሉት ሲያያዙ ቀስ እያለ ትልልቁን እንጨት ያያይዘዋል እና ወይም ደግሞ መንደድ ይጀምራል። እና ትልቁን አስቀድመን ብንከት ትልቅ የሆነ ስህተት ነው የሚሆነው። ምክንያቱም ትልቁን እንጨት ከተን ከስር ማያያዣ የምንለው ወይም ደግሞ አነስ ያሉ እንጨቶችን ካልጨመርን ትልቅ የሆነ ስህተት ነው የሚሆንብን። እሳቱ በቀላሉ ሊጠፋ ይችላልና እና ብዙ ጊዜ ለማንደድ ብንሞክርም ብዙ ጊዜ ይጠፋብናል እና ከዚህም ታሳቢ በማድረግ ትልቅ የሆነ ጥንቃቄ ማድረግ ይኖርብናል ብዬ አስባለሁ። እና እንግዲህ እንዳልኩት በመጀመርያ ቢቻል የተለያዩ እንደዚህ ገለባ ሊሆን ይችላል። ወይም ደግሞ ቀለል ያሉ እነኚህ የሳር አይነቶችን ተጠቅመን ከእሱ ተም መንደድ እሱ መንደድ ሲጀምር ከዛ ደግሞ ሻል ያለው ቀጥን ቀጥን ያሉ እንጨቶችን ጨምረን ከዛ ደግሞ ትልቅ እንጨት መጨመር ይኖርብናል ብዬ አስባለሁ። እንግዲህ ትልቁ ዋነኛው ሂደት ነውና ከዚህ ጋር ተያይዞ የምናደርገው ሂደት አለ ይሄን ይመስላል ማለት ነው። ዋነኛው ጥቅም የምናደርገው ወይም ደግሞ የተለያየ የስራ ሂደት የምናከናውንበት ነው። እና ትልቅ ስራዎችን የምሰራበት ለምሳሌ ጠዋት ሊሆን ይችላል ምግብ ለማብሰል ሊሆን ይችላል ወይም ደግሞ ማታ ሊሆን ይችላል እና ቁጭ ብለን የተለያዩ መጽሐፎችን ስናነብ አጠገባችን እሳት አያይዘን ትልቅ የሆነን ስራ የምንሰራበት ሂደት አለና ትልቅ የሚባል እውቀት የምናገኝበት ወይም ትልቅ የሚባል ክህሎት የምንዳስስበት ሂደት ወይም ደግሞ ትልቅ የማንበብ ክህሎታችን የምናሳድግበት ሂደት እንዳለ ሆኖ ማታ ማታ አየሩ ቀዝቀዝ ሲል ያን እሳት አያይዘን ያን እሳት መሞቅ ወይም ደግሞ እየሞቅን የተለያዩ ነገሮችን ማንበብ ሊሆን ይችላል። የተለያዩ ንግግሮችን ከሰዎች ጋር ማድረግ ሊሆን ይችላል እና ለብዙ ነገር እሳቱን ከአንድ ቀን በኋላ እንጠቀመዋለን እንዲሁም የተለያዩ ምግቦችን ለማብሰል ሊሆን ይችላል። በሚገባ ይህንንም እንጠቀምበታለን እና ከዚህ ጋር ተያይዞ ትልቅ የሆነ ስራዎችን እንሰራለን ወይም ደግሞ የተሻለ ውጤት ሊያስወዝግኙ የሚችሉ ልምዶችን ከሰዎች ጋር እናወራለን ወይም ደግሞ ግንኙነት እናደርጋለን እና ትልቅ የሚባል የስራ ሂደት ይኖራል። እና ከዚህ ጋር ተያይዞ ትልቅ የሚባል ሂደት አለው ይሄን ይመስላል ማለት ነው። እና እንደ አጠቃላይ የተለያዩ ስራዎችን በሚገባ እንሰራለን ማለት ነው። ከዚህ ጋር ተያይዞ ትልቅ የሆነ የስራ ልምድ ይኖረናል ማለት ነው። እና ይህን ይመስላል በሚገባ ይሄንን ታዝዘን በትክክሉ ተረድተን ወይም ደግሞ አውቀን መስራት አለብና ከዚህ ጋር ተያይዞ ትልቅ የሚባል ክህሎትን የምናዳብርበት ሂደት አለ። እና እንግዲህ እሳቱን በሚገባ አንድዶ ማያያዝ ይኖርብናል እና ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄን አድርግተን ማያያዝ ወይም ደግሞ እሳቱን ማንደድ እና ለምንፈልገው ጥቅሙን ደግሞ ሁኔታ ማዋል እንችላለን። እና ከዚህ ጋር የተያዘ ትልቅ የሆነ ስራን መስራት እንችላለን። እና አሪፍ የሚባል የእሳት አያይዝ ወይም ደግሞ የእሳት አነዳደድን በተወሰነ መልኩ አይተናል ብዬ አስባለሁ። እንዲሁም ደግሞ ትልቅ የሚባል ስራዎችንም እንሰራበታለን ለምሳሌ ምግብ ለማብሰል ሊሆን ይችላል ለምሳሌ እንጀራ ለመጋገር ወይም ደግሞ የተለያዩ ወጥ ለመስራት ሊሆን ይችላል ዳቦ ለመድፋት ሊሆን ይችላል እና በብዙ መንገድ እሳቱን እንጠቀምበታለን እና ከዚህ ከዚህ አንፃር ትልቅ የሆነ ጥቅም እንጠቀምበታለን ብዬ አስባለሁ። እና ከዚሁ ጋር ተያይዞ ትልቅ እውቀት የምናገኝበት ሂደት አለና ወይም ደግሞ ትልቅ ያን እሳት ለማይያዝ ራሱ የተ የሆነ እስኪል ያስፈልጋል ወይንም ልምድ ያስፈልጋል እና ይሄን ይመስላል

የድርጅቱን ባህል ትወዳለህ? የሚል ጥያቄ ነው እንግዲህ በተለያየ የስራ መስክ ተሰማርተን ወይም ደግሞ በተለያየ የስራ ሂደት ውስጥ ሰዎች በብዙ መንገድ ተገናኝተው የሚሰሩበት እንግዲህ በአንድ ላይ የሚያቅፈው እንግዲህ ድርጅት ነው እንግዲህ ድርጅትን ስንመለከት እንግዲህ በብዙ አይነት ዘርፍ ላይ ይመሰረታልና በብዙ መንገድ ደግሞ የድርጅት ያካሄድ ሲስተም አለውና ያን ያካሄድ ሁኔታውን በሚገባ የሚመሩ የድርጅቱ ባለቤት ሊሆን ይችላል ወይም ደግሞ የዛን የድርጅት ስራ አስኪያጆች ይኖራሉና እንዲሁም ደግሞ በዛ ስር የሚቀጠሩ ብዙ አይነት ሰዎች አሉ ብዙ አይነት ባለሙያዎች አሉ እንዲሁም ደግሞ በዛ ያ ድርጅት የተከፈተበት የስራ ዘርፍ ለምሳሌ የተለያዩ ማሽኖችን የሚያመርት ሊሆን ይችላል ወይም ደግሞ የተለያዩ ፕላስቲክ እቃዎችን የሚያምርት ድርጅት ሊሆን ይችላል እንዲሁ ደግሞ የተለያዩ የኮንስትራክሽን እቃዎችን የሚያመርት ድርጅት ይሆናል እና ብዙ አይነት የድርጅት አይነቶች አሉ እና እንደዚህ አይነት ድርጅቶች እንግዲህ የተለያዩ በስራቸው ብዙ ብዙ ሰዎችን በሚገባ የሚቀጥሩበት ሂደት አለው ወይም ደግሞ ብዙ ሰዎችን የሚያሰባስብ የሚያሰባስቡበት ወይም ደግሞ እዛ ቦታ ላይ ወደ ስራ የሚያስገቡበት ሁሉም የስራ ዘርፍ አለው ከዛ በእኛ ጀምሮ እስከ ስራ አስኪያጁ ድረስ ያሉትን በዚህ መሃል ብዙ አይነት ሰዎች የተለያዩ የሙያ ዘርፍ ላይ ወይም ደግሞ የተለያየ የሙያ ብቃት ያላቸው በሚገባ እዛ ድርጅት ላይ ይሰራሉ በየተሰጣቸው ፊልድ ማለት ነው ይሰራሉ እና ከዚህ ጋር እንተያይዙ እንግዲህ የድርጅት ባህል ይኖራቸዋል እነዚህ ሰዎች ምክንያቱም አንድ ድርጅት ውስጥ ድርጅት ውስጥ የሚያንስ በትንሹ ከመቶ እስከ አንድ ሺህም ሊሆን ይችላል እስከ አስር ሺህም እስከ መቶ ሺህም ሊሆን ይችላሉ እና ሰዎች እንግዲህ እዛ ድርጅት ውስጥ የሚሰሩ ሰዎች ይሄ ድርጅት ያው ቀላል ነገር አለ በጣም ጠንከር ያለ ሀብት የሚፈልግ ነው ብዬ አምናለሁ፣ እና እንግዲህ በዛ ድርጅት ውስጥ ብዙ ሰዎች ይኖራሉ እናም በዛ ድርጅት ላይ የሚሰሩ ሰዎች በጣም ብዙ ናቸው እና እንደ አጠቃላይ ደግሞ ወደ እኔም ስመለስ ስመለስ ምንድነው እዛ ድርጅት ላይ የምሰራው ስራ የራሴ የራሴ ክህሎት ወይም ደግሞ የራሴ የተማርኩት ሞያ አለና በዛ ሞያ ላይ እሰራለሁ እዛ ድርጅት ውስጥ እና ያ ደግሞ የምሰራበት ሂደት ምንድነው በዋነኝነት የተለያዩ የ የስራ ዘርፎችን ተሰማርተው የሚሰሩ ሰዎችም እንዳሉ ሁሉ እኔም ደግሞ ከዛ ጋር ተያይዞ ነው ያው የተወሰነ ጊዜ ነው ያንን ስራ የሰራሁት አሁን እየቀጠልኩበት አይደለም ወደ ራሴ ስራ ተመልሼያለሁ አሁን ላይ እና ያንን ስራ የምሰራው የሰራሁት የተወሰነ ጊዜ ነው እና ያንን ስራ ስሰራ እንግዲህ እኛ ብዙ ሰዎች እንግዲህ የተለያየ ባህል አላቸው የተለያየ የስራውን ሂደት የሚያቀላጥፉበት ወይም ደግሞ ስራውን የሚሰሩበት እና እንዲሁም ደግሞ የቤቱ ደንብ ወይም ደግሞ የድርጅቱ ደንብ ይኖራል እና ያም በጣም የሚያስደስት ነው። በእኔ በኩል እና ምክንያቱም ምንድነው የሚያስደስት ያልኩበት ብዙ ሰዎች ተሳስበው ተፈቃቅነው የሚሰሩበት ቦታ ነው እና ትልቅ ደስታን የሚሰጥ ነው እንደ ወንድም እንደ እህት ተሳስበው ነው የሚሰሩት እና ባህሉን በሚገባ እወዳለሁ እንዲሁም ደግሞ የተለያዩ በዓላት ሲኖሩ እነኛ ሰዎች በሚገባ ተሰብስበው የድርጅቱ አባላት ሰዎች በሚገባ የበአል የሚያከብሩበት የምናከብርበት ሂደት አለ እንዲሁም ደግሞ የተለያዩ ችግሮች ከድርጅት ውስጥ ለምሳሌ አጋጣሚ ያንድ ሰው ወይን ባለቤቱ ልትታመም ትችላለች ወይም ደግሞ የተለያየ ልዩ ሊታመም ይችላል እና ወይም ደግሞ ራሱ አጋጣሚ ሊታመም ይችላል እና ይሄንንም አስመልክቶ በሚገባ ይህንንም ተመልክተው የድርጅቱ አባላት በሚገባ የተወሰነ ሰው ከውስጣችን ይመረጥና የንን ሰው ሄደው ይጠይቃሉ ግዴታ ደግሞ በጣም የሰው መውደድ ያለው ሰውም እንደዛው ሲሆን ደግሞ በርካታ ሆኖ የድርጅቱ አባላት በሙሉ በሚባል ደረጃ ይሄዳሉ እና ያን ሰው ካለበት ችግር ለምሳሌ ገንዘብ የሚያስፈልገው ከሆነ የገንዘብ ሊረዱት ይችላሉ ወይም ደግሞ ተለያየ ጥቅማ ጥቅም የሚያስፈልገው ከሆነ ያንን በሚገባ ሊረዱት ይችላሉ እና ከዚህ ጋር ተያይዞ ትልቅ የድርጅቱ ባህል በጣም እወዳለሁ፣ እና እንደዚሁም ደግሞ የተለያዩ ድርጅቶችም ይህንን ባህል ይከተላሉ ብዬ አምናለሁ ምክንያቱም ትልቅ ስለሆነ ድርጅት ማለት ብዙ ሰዎችን አቅፎ ስለሚይዝ የድርጅቱን ባህል በሚገባ እወዳለሁ እና ደስ የሚል ነው ለማለት እፈልጋለሁ።

ምግብህን ለሌሎች ማካፈል ትወዳለህ የሚል ጥያቄ ተነስቶልኛል እንግዲህ መልካም ጥያቄ ነው። ብዙ እንግዲህ ስንመለከት ከብዙ ሰዎች ጋር ከብዙ ማህበረሰብ ጋር እንደመኖሬ መጠን ወይም ደግሞ እንዳደኩበትም ማህበረሰብ ብዙ አይነት ትምህርቶችን ይዤ ነው ያደኩት። እና በተለያየ ሁኔታ የተለያዩ ከጎረቤት ሊሆን ይችላል ወይም ደግሞ ካሳደጉኝ ቤተሰብ ጀምሮ ትልቅ የሆነ ከሰው ጋር መቅራረብንም ሆነ ከሰው ጋር አብሮ መስራትንም ሆነ ከሰው ጋር አብሮ መብላትንም በሚገባ አስተምረውኝ አሳድገውኛል። እና ብዙ ማለት እፈልጋለሁ በዚህ ጉዳይ ምክንያቱ ም እንግዲህ ምግብን ለሌሎች ማካፈል ማለት ትልቅ ነገር ነው። እና ለእኛ ባይተርፈንም ሰዎችም ከእኛ ብሰው ደግሞ የተራቡ ሰዎች ይኖሩ ይችላሉ ወይም ደግሞ የተቸገሩ ሰዎች ይኖራሉ እና እነሱን በሚገባ ማካፈል ወይም ደግሞ ምግብን ለሌሎች ማካፈል በሚገባ እወዳለሁ እና በሚገባ ደስ ይለኛል። እንዲሁም ደግሞ ትልቅ የሆነ የአእምሮ ሰላም እና የአእምሮ እርካታ አገኝበታለሁ። ምክንያቱም ያንን የማካፍለው ምግብ ምንም ትንሽ የሚሆን ትልቅ ሰዎችን በሚገባ ጠርቼ አሪፍ በሆነ ሁኔታ በአቅሜ ልክ ያዘጋጀሁትን ከሰዎች ጋር እየተጫዋወትኩ ወይም ደግሞ የተነጋገርኩት የተለያዩ ስለ ስራ ሊሆን ይችላል ወይም ደግሞ ስለተለያየ ስለ ማህበራዊ ህይወት ሊሆን ይችላል ወይም ደግሞ ስለ ተለያዩ የህይወት ውጣ ውረዶችም ሊሆን ይችላል እና በብዙ መንገድ የሚያሳልፉትን ህይወት በሚገባ እየጠየቅኩ ብዙ የምማርበት ሂደት አለ። ምክንያቱም የሰው ልጅ እስከሚሞት ድረስ የመማር አቅም ስላለው ያንን ታሳቢ ማዕረግ ጊዜ የተለያዩ እውቀቶችን ማግኘት የሚችልበት ወይም ደግሞ የምአውቅበትን የምፈጥርበት ሂደት ስላለ ይሄም አንዱ እኔ የተለያዩ እውቀቶችን ላገኝበት የምችልበት መንገድ ነው። እና ምግብ እንግዲህ ለሌሎች ማካፈል እንግዲህ በጣም ትልቅ ነገር ነው። ብዬ ነው የማስበው ምክንያቱም የተለያዩ ሰዎች ሳይበሉ የሚያደርጉ ይችላሉ ይኖራሉ ወይም ደግሞ ተቸግረው ያሰቡትን ያላሳኩ ይኖራሉ። እንዲሁም ደግሞ ማድረግ እየፈለጉ ያላረጉት ነገር ይኖራል እና እነሱም ሰዎች በምግብ ብቻ ሳይሆን በተለያዩ በአቅም በፈቀደው ነገር መርዳት ትልቅ የሆነ የመንፈስ እርካታ ይኖረዋል ብዬ አምናለሁ። በእኔ በኩል እና ትልቅ የሆነ የሰው ልጅ እንደ ወንድም እንደ እህት አይቶ የተቸገረውን ችግር ቢያንስ ተረድቶ የተለያዩ ቢያንስ መደገፍ እንኳን ባይቻል ወይም ደግሞ ለምሳሌ የገንዘብ መደገፍ እንኳን ባልችል የተለያዩ እሱም ሊያጥናኑ የሚችሉ ወይም ደግሞ እሱን ሊረዱ የሚችሉ ነገሮችን በአቅም ይልቅ መናገር ወይም ደግሞ ያን ሰው መበረታታት ራሱ ትልቅ ነገር ነው። እና የተለያዩ ነገሮችን ስጦታ ለምሳሌ ከመስጠት ይልቅ በሚገባ የተለያዩ ለምሳሌ ገንዘቦችንም ከመስጠት ይልቅ ትልቅ የሆነ የንግግር ወይም ደግሞ ትልቅ የሆነ የተስፋ ንግግር ለሰዎች ብንሰጥ ካሉበት ሙሉ በሙሉ በሚባል ደረጃ ይነሳሉና ወደ ትልቅ ደረጃ እና በኢባስ ባለን ነገር እንኳን መርዳት አቅማችን ካልፈቀደ እንኳን የተሻለ ንግግር እንኳን ለሰዎች ነግሮ ወይም ደግሞ አለም ምክርን ሰጥቶ ሰዎች ካሉበት ህይወት እንዲወጡ ማድረግ በሚገባ ያስፈልጋልና ትልቅ በረካት ነው። ብዬ ነው የማስበው እና እንግዲህ ተካፍሎ መብላትም እንግዲህ በሀገራችን ትልቅ የሆነ ቦታው ትልቅ የሆነ ቦታ ያለው ወይም ደግሞ ትልቅ ድርሻ የሚል ቦታ ነው። እና በሚገባ በሀገራችንም ተካፍሎ መብላት ያለውን አካፊሎ መብላት በሀገራችንም በሚገባ የተለመደ ነው። እና በማህበረሰባችንም ጥሩ በሚባል ሁኔታ ይሄ ተከፍሎ መብላት ወይም ደግሞ ግብን ለሌሎች ማካፈን የለውም አጋራት ትልቅ የሆነ የማህበረሰባችን እሴት ወይም ደግሞ ትውልድን ከትውልድ ትውልድ የሚሻገር ትልቅ የሰዎችን መረዳዳት ባህል የሚያሳየው ደግሞ ጥሩ መሆንን ደግነትን የሚያሳይ ከትውልድ ትውልድ የሚሻገር ትልቅ ነገርን ያሳያሉና። የተለያዩ ማህበረሰቦች ወይም ደግሞ ባለው እግራችን ያሉ ማህበረሰቦች እና ይሄንን ስንመለከት በጣም ደስ ይለናል። እኛም ደግሞ እኔም ደግሞ አለሁበት ሁኔታ ተደስቼ ሰዎችን መርዳት እና እንዲሁም ደግሞ ያለኝን አካፍዬ አብሬ መብላት እየተሳሳትኩ እየተጫዋወትኩ መብላት በጣም ደስ ይለኛል። እና እንግዲህ ምግብን ተካፍሎ መብላት በጣም ደስ ይለኛል የሚመስላል እንግዲህ

እሺ፤ "ሩዝ ትወዳለህ?" የሚል ጥያቄ ነው። እንግዲህ ሩዝ በተለያዩ በሀገራችን የሚመረቱ ምርቶኝ ናቸው። ሩዝ እንግዲህ ስናይ ትልቅ የሆነ የሀገራችንን ትልቅ የሚባል የእርሻ ቦታ የሚይዝ ነው። ወይም ደግሞ በጣም የሚዘመር ነው ማለት ነው። ሩዝ እንግዲህ በተለያየ ሂደት ሩዝን ስናየው በጣም ደስ የሚለኝ ማለት ባልችልም፤ በተወሰነ መንገድ አሪፍ በሆነ ሁኔታ እመገበዋለሁ ማለት ነው ሩዝን እንግዲህ። ምክንያቱም ምንድነው እንደዛ ምመገብበት ምክንያት የተለያዩ የእህል አይነቶችን እጠቀማለሁ። እንዲሁም ደግሞ ሩዝን የዚን ያህል ውጤቱ ብዙም ደስ አይለኝም። እና ከዚህ ጋርም ተያይዞ ነው እንግዲህ ሩዝን ያን ያህል አልወደውም፤ ያሽ ሃምሳ ፐርሰንት ያክል ነው የምወደው። እና በጣም ደስ አይለኝም። እንደውም ብዙ ጊዜ ልጆች ሲመገቡት ህፃናቶች ሲመገቡት ነው በደንብ ያየሁትና ሩዝን እንግዲህ ትልቅ የሆነ የአመጋገብ ሂደትን ሲያካሂዱበት አይቻለሁ፤ ህፃናቶች በጣም የሚወዱት በጣም ደስ የሚላቸው ነውና እንዲሁም በማንኪያ በቀላሉ የሚመገቡበትን ሂደት ተመልክቻለሁ። እንዲሁም ደግሞ የሩዝ አይነት ትልቅ የሚባል የልጆችን የተለያዩ የመፋፋትም ሆነ የተለያዩ ጥንካሬ የሚሰጣቸው እንደመሆኑ መጠን፤ ትልቅ በሚባል ሁኔታ ያንን መመልከት እንችላለን ብዬ አስባለሁ። እና እንዲሁ ደግሞ አሪፍ ገበያም አለው። ሩዝን እንግዲህ ስንመለከት ማንኛውም ሰው የሚጠቀመው ነው በሀገራችን እና ትልቅ በሚባል ሁኔታ የሚጠቀሙት ነው ማለት ነው። ሩዝን እንግዲህ ስንመለከት ከዚህም ጋር ተያይዞ ትልቅ የሆነ የአጠቃቀም ሂደት አለ። እና ማህበረሰባችን በተወሰነ መንገድ ቢያመርተውም ወይም ደግሞ ምርቱን አርሶአደሮች ቢያመርቱትም ያን ያህል ለህዝቡ ተደራሽ አልሆነም በሀገራችን። እና እንግዲህ ከጊዜ በኋላ ጥሩ የሚባል ምርት ኖሮ ማንኛውም ህፃናት የሚጠቀሙ፤ ወይም ደግሞ ማንኛውም ትልቅ ሰው የሚፈልገውን ያህል መመገብ የሚችልበትን ሂደት ይፈጠራል ብዬ አስባለሁ። እና እንግዲህ ሩዝን ለተወሰነ መንገድ ነው ደስ የሚለኝ

እሺ ወደ መናፈሻ ምን ያህል ጊዜ ትሄዳለህ? የሚል ጥያቄ ተነስቶልኛል እንግዲህ አሪፍ ጥያቄ ነው። እንግዲህ መናፈሻን ስንመለከት በተለያየ ስራ ወይም ደግሞ በተለያየ የኑሮ ዘይቤ የምንሄድበት ሂደት አለና እንዲሁም ደግሞ ብዙ ጊዜ ወደ መናፈሻ የሚሄዱ ሰዎች ትንሽ ህይወታቸውን በሚገባ ያሻሻሉ ወይም ደግሞ ጥሩ ደረጃ ላይ የደረሱት ሰዎች ናቸውና ጋር ተያይዞ እንግዲህ ትልቅ የሆነ የመናፈሻ የመሄድ ሂደቶችን በሚገባ በተወሰነ መንገድም ሆነ በአሪፍ በሚባል ሁኔታ ብዙ አይነት ሰዎች የሚሄዱበትም ደግሞ ብዙ አይነት እንቅስቃሴ የሚያደርጉበት ሂደት አለና፣ ከዚህ ጋር ተያይዞ ነው ትልቅ የሆነ የመናፈሻ ቦታዎች የሚሰሩት ወይም ደግሞ ትላልቅ ቦታ አሪፍ የሚባሉ ቦታዎችን ተመርጠው የሚሰሩት እና ከዚህ ጋር ተያይዞ እንግዲህ ወደ መናፈሻ ምን ያህል ጊዜ ትሄዳለሁ የሚለው ጥያቄ እንግዲህ ቢያንስ ቢያንስ በወር አንዴ በላይ አልሄድም በወር አንዴ ብቻ ነው የምሄደው ምክንያቱም እንግዲህ ስራ ስንሰራ ትላልቅ አላማዎችና ትልቅ የሆነ ሀሳብ ይዘን ስንቀሳቀስ ወደ ግራ ወደ ቀኝ የማለት ሂደቶችን ወይም ደግሞ ብዙ እንደዚህ አይነት ቦታዎችን ጊዜ ኖሮኝ የመሄድ አላማም የለኝም እና ከስንት አንድ ጊዜ ያንንም ልዝናና ነው የምሄደው በተለያዩ ስራዎች ጫና መሃል ቆይቼ እሲ አሁን አረፍ ልበል ይቺን እንኳን ቀን ብዬ የተወሰነ ሰዓታት እቆያለሁና ሄጄ ወደ ምናፈሻና ያም የማደርግበት ዋናኛ ምክንያት ረጋ እንዲህ ላይ እምሮዬና እና በሚገባ ተረጋግቼ የተለያዩ ነገሮችን እንዳስብ ወይም ደግሞ በስራዬም ሊሆን ይችላል እንዲሁም በማህበራዊ ህይወት ሊሆን ይችላል እና ያንን በሚገባ እረጋ ብዬ እንዳስብ ወይም ደግሞ የነገ ህይወቴ ላይም ምን ያህል እየጨመርኩ ደግሞ ምን ያህል እየሄድኩ እንደሆነ በሚገባ ለመመልከትም አይምሮዬን አርፍ እንዲል መላው ሰውነቴን በሚገባ እንዲረጋጋ እንደዛ መናፈሻ ቦታዎች ላይ የምሄድበት ሂደት አለና ያው በየጊዜው ባልሄድም እንግዲህ ከስንት አንዴ ብሄድም ትልቅ የሆነ መዝናናትን ትልቅ የሆነ የመንፈስ እርካታን የማገኝበት ሂደት ነውና እንግዲህ መናፈሻን ስንመለከት እንግዲህ መናፈሻን ስናይ በዋነኝነት የምንሄድበትም ዋንኛ ምክንያት ትልቅ የሆነ የተፈጥሮንም ሁኔታ ወይም ደግሞ እኛም ያለንበትን የአኗኗርም ሁኔታ ሊሆን ይችላል ወይም ደግሞ የኖርማል የኑሮ ሂደታችንንም በሚገባ የምንቃኝበት የተለያዩ ሰዎችን የምናገኝበት እዛ ቦታ ላይ በተለያዩ ችግር ውስጥ አልፈው ትልቅ የሆነ ውጤት አሱጥተው እዛ አካባቢ ላይ ሲንቀሳቀስ ስናይ ከተለያዩ ሰዎች ጋርም ተዋውቀን የተለያዩ አስደሳች ነገሮችን የምናወራበት የምናወጋበት ሂደት ነውና እዛ መናፈሻ ቦታ ላይ ብዙ ነገር የምናገኝበት ሂደት አለና እንደተመለከትኩት የተለያዩ እውቀት ያላቸውን ሰዎችንም እንመለከታለን። እንዲሁም ደግሞ እንግባባለን እንዲሁም በተለያየ ዘርፍ ላይ የተሰማሩ ሰዎች ጋር እንገናኛለን እና አንዳንዴ ደግሞ ወጣም አስጨናቂ ማስቸጋሪ ችግር ኖሮበት ያንን ችግር ለማረም ተረጋግቶ አስቦ መፍትሄውን ለመፈለግ የሚመጡም ሰዎች እንደዚሁ አጋጥሞኛልና ከዚህ ጋር ተያይዞ ትልቅ የሆነ ሰዎች ከሰዎች ጋር የመግባባት ሂደት ተመልክቻለሁና ጥሩ በሚባል ሁኔታ ሰዎችን አግኝቻለሁ ወይም ደግሞ ሰዎችን ተመልክቻለሁ እና እንደ አጠቃላይ እንግዲህ ስመለከት ወደ ምናፈሻ የሚሄድበትን ጊዜ እንዳልኩት ቢያንስ በወር አንዴ ነው የምሄደው ከዛ በላይ አልሄድምና እና ያንንም የማረገው ከራሴ ጋር በጣም ራሴን ለማዳመጥ እንዲሁ ደግሞ ያ ቦታ ርጭ ያለ ቦታ ስለሆነ እንዲሁም የመንፈስ ማደስ ወይም ደግሞ እንደ አዲስ የመረጋጋት ሂደትንም ስለሚፈጥር ከዚህ ጋርም ተያይዞ ነው ይህንን የማደርገውና በጊዜ ሂደት ደግሞ በየጊዜው ለመሄድ አላማ ውሃ አለኝና አሁን ካለሁበት የስራ ጫና አንፃርም ነው ይህንን በወር አንዴ ብቻ የሚሄደው እና በጊዜ ሂደት ደግሞ በተወሰነ መንገድ የማስተካክልበት ሂደት አለ ብዬ በሚገባ አምናለሁ። እና እንግዲህ ህፃናቶችንም ይዘን ልንሄድ እንችላለን ወይም ደግሞ ከጓደኛችን ጋር ልንሄድ እንችላለን እና እንዲሁም ደግሞ ከፍቅረኛችን ጋር ልንሄድ እንችላለን በዚህ በዚህ መንገድ እንግዲህ መናፈሻን በሚገባ አሳልፋለሁ ማለት ነው።

እሺ አመራር የሚል አመራር ሚና አለህ የሚል ጥያቄ ተጠይቄያለሁ እና እንግዲህ አመራር እንግዲህ አመራር ሚራ የምንለው እንግዲ ብዙ ሰዎች ብዙ ሰዎችን በስራችን አርግተን ወይ ደሞ የብዙ ሰዎች የስራ ባለሙያ ወይም ደሞ ያንን ስራ አስኪያጅ ወይም ደሞ የነኛ ሰዎች የበላይ እንደማለት ነው እና አመራር የምንለው እንግዲ አመራር ሚና አለህ የሚለው ጥያቄ? እንግዲ ባለውበት የስራ ሂደት ላይ እንግዲህ በተለያዩ ጊዜዎች የተለያዩ የአመራር ሂደቶችን የሙያ ወይም ደሞ የሰዎችን በሚገባ እኛን ስራ ላይ የተሰማሩት ሰዎች በሚገባ እንዲሰሩ ወይም ደግሞ በሚገባ እንድቆጣጠራቸው የተሰጠኝ ጊዜ ነበርና እንዲሁም ብዙ ሰዎችን የምቆጣጠርበት ወይም ደሞ ሀላፊነት የተሰጠኝ ጊዜ ነበርና የተወሰነ ጊዜ ያን ስራ ሰርቼዋለው። እና አመራር ሚና አለህ የሚለው እንግዲ በሚገባ ሰርቼዋለው እና አሪፍ በሚባል ሁኔታ ላይ ሰርቼዋለው። አሁን ላይ ከዛ ሙያ የተሻለ የራሴ ምለው ስራ ላይ ስለገባው ነው። እንጂ በሚገባ ሰርቻለው እና እንግዲህ ያንን የአመራር ሚና እንግዲ ስንመለከት የራስ የሆነ የራስ ጥንካሬ ይፈልጋል እንዲውም ደሞ የራስ እውቀት ይፈልጋል ሰዎችን መምራት እንዲ ቀላል ነገር የምንለው ነገር አደለምና። በሚገባ እውቀትን ታግዘን ወይም ደሞ በሚገባ የተሻለ እውቀት ኖሮ እንዲውም ደሞ የተሻለ የንግግር ክህሎት ሲኖር እንዲውም ደሞ ሰዎችን በሚገባ ማሳመን ስንችልና ስለሰዎች የሚሰጠው ምክር በሚገባ ሰዎች ቀለል ብሏቸው እንዲረዱ የምናረግበትም ሂደት አለና ከዛ ጋም ተያይዞ ነው። እንግዲህ የአመራርነት ሹመትም የሚሰጠው እና ከዛ ጋም በተያያዘ ትልቅ የሆነ ቁርኝት ወይም ደሞ ጥሩ የሚባል የአመራር ሂደትን ሳካሂድ ቆይቻል ነበር። በተወሰነ ጊዜ እና እንግዲ ሰዎችን መቆጣጠር ወይም ደሞ ሰዎች ጥሩ ስራ እንዲሰሩ የተሻለ ስራ ሰርተው ጥሩ ውጤት ላይ እንዲደርስ ድርጅቱ የሚያረጉበት ሂደት አለና። እኛ ሰራተኞች እንዲውም ደሞ ዋናው እንግዲ አሰሪው ነው ወይም ደሞ የተሾመው ሹማምንት ነውና ያንን በስነስርዓት የመስራት ሀላፊነት ያለበት እሱ ነው። እና ስራው ምን ያህል እንደሄደ በሚገባ እየተቆጣጠር የሚመጣ የሚቀረውን ስራ ላይ የሚያሾፈውን ወይም ደሞ በትጋት የማይሰራውን የሚቀረውን ሰው መቆጣጠር የሱ ሀላፊነት ነውና በሚገባ የሀላፊነቱን መቆጣጠር አለበት ማለት ነው። የአመራርነት ቦታ ላይ ያለ ሰው እና በተወሰነ ጊዜም እንዳየውት የተለያዩ ጥያቄዎችም ሲመጡ ቀጥታ አመራር ላይ ነው ሚመጣው ወይም ደሞ ባለሙያ ላይ ይሄ የሁሉም የበላይ ላይ የሆነው ላይ ነው ቀጥታ የሚመጣው እና ያን ጥያቄ በሚገባ ሶልቭ ወይም ደሞ ያን ጥያቄ በሚገባ ምላሽ መስጠት ይኖርበታል። ሀላፊነት ቦታ ላይ ያለ ሰው እና ከዚ ጋም ተያይዞ ትልቅ የሆነ የእውቀት መኖር ሀላፊነትን በሚገባ የመወጣት ሂደት ያስችላል። እና እንዲውም ደሞ የራስ የሆነ ጥንካሬ እንዲውም ደሞ የራስ የሆነ ድፍረት ያስፈልጋል። እንግዲ አላፊነት ወይም ደሞ የአመራርነት ደረጃ ላይ ሲደረስ እንግዲህ ጠንከር ያለ የውሳኔ ሰው መሆን ይጠይቃል። እና እንዲውም ደሞ ራስንም ከመግዛት ጋ ተያይዞ ሚገባ ራስንም ተቆጣጥሮ ለሰዎችንም የመቆጣጠር ጥበብ መኖር አለበት። እና እንዲውም ደሞ ጥሩ የሚባል ስራን ለማከናወን እንግዲህ ዋናው እና የመጀመሪያው የራስ ራስን መቆጣጠር ከሚለው ይነሳል። እና እንግዲ ራስን በሚገባ የገዛ ሰው ብዙ ሰዎችንም በእውቀትም ሆነ በተለያየ ቴክኒክ ይገዛቸዋል ወይም ደሞ በሚገባ ይረዳቸዋል። እና እንግዴ የተለያዩ አስቸጋሪ ጥያቄዎች በሚመጡበትም ጊዜ ወይም ደሞ በጣም በ ትልቅ ወይ ግልፍተኝነት የሚመጡ ጥያቄዎችንም በሚገባ ተረጋግቶ የመመለስ ሀላፊነት አለብንና ብዙ አይነት በግራ በቀኝ የማየት ግዴታ አለ ማለት ነው። ሀላፊነት ቦታ ላይ ሲኮንና ትልቅ የሆነ ቦታ ነው እንዲውም ደሞ ትልቅ የሆነ የአይምሮ ብስለትም ይጠይቃል። እዚ ቦታ ላይ መቀመጥ እና ይሄን ይመስላል እንግዲህ ሀላፊነት ቦታ የመቀመጥ ሂደት

በእጅ መሸመም መሸመን በእጅ መሸመን ታውቃለህ የሚልህ ጥያቄ ነው። ትንሽ ስለሚያሻግር ነው እና እንግዲህ አሪፍ ጥያቄ ነው። እንግዲህ በእጅ መሸመን እንግዲህ ስንመለከት በሀገራችን እንግዲህ ብዙ አይነት የሸማኔ አይነቶች አሉ ብዙ ባለሙያዎች አሉ። እና እንግዲህ እኔ መሸመን ምንም አይነት እውቀቱም ሆነ ችሎታውም የለኝም። እና ምንም አልችልም። መሸመን እና እንግዲህ መሸመንን ስንመለከት ትልቅ የሆነ ጥበብ ነው። እኛ ቀለል አርግተን ልናየው እንችላለን ግን በጣም። እንግዲህ እኔ መሸመን ምንም አይነት እውቀቱም ሆነ ችሎታውም የለኝም። እና ምንም አልችልም። መሸመን እና በጣም አስደናቂ የሚባሉ የልብስ አይነቶችን ይሰፋሉ እንዲሁም በጣም የሚታወቁትና በጣም የሸማኔ ስራ እንግዲህ ስንመለከት በጣም ነጫጭ ልብሶችን የሚሸምኑበት ሂደት አለና በጣም የሚያስገርመኝ ነገር እንደውም ላውራይ። የሚ የሚጠቅሱት ጥቅስ በጣም የሚያስደስት ነው። እና የተለያዩ ቀለማ አይነቶችን አዋህደው እንዴት አርግተው እንደሚሰሩ በጣም ይገርመኛልና። ያንንም ደግሞ የሚገዛቸው ወይም ደግሞ የሚረከባቸው ሰው እንግዲህ በተለያየ እምነት በተለያየ የሃይማኖቱ እንግዲህ የሚሰራው ወይም ደግሞ የሚያመልከው አምላክ ብዙ ጊዜ የሚያከብሩት ክብረ በዓል ይኖራል። እና በዛ ጊዜ ላይ ነጫጭ ልብሶችን በሚገባ ሰዎች ይፈልጋሉ። ያን ጊዜ ላይ ነው በሚገባ የሸማኔ ሞያ ላይ የተሰማሩ ሰዎች በሚገባ ሽያጭ የሚያከናውኑት። እና እንግዲህ ስንመለከት የሚሸጡትም የልብስ አይነት ለምሳሌ ጋቢ ሊሆን ይችላል ወይም ደግሞ ነጠላ ይሆናል እንዲሁም ደግሞ ጥበብ ሊሆን ይችላል። እንዲሁም ደግሞ የበአል ልብሶች ለምሳሌ ወንዶች የተለያዩ አሪፍ የሚባሉ የተሸመኑ ሱሪዎች ይኖራሉሉ። እንዲሁም ደግሞ የተሸመኑ አሪፍ የሆኑ ከላይ የሚለበሱ ሹራብ አይነቶች ሆኖ በጣም የሚገራርም ጥቅስ ያለባቸው የሚገራርም የአሰራር ጥበብ ያለባቸው የሸመና ስራዎች የምናይበት ሂደት በጣም ትልቅ ትልቅ የሆነ ስሜትን የሚያድስ ነገር ነው። እና በጣም ህዝቡ ሙሉ በሙሉ ለምሳሌ በተለያዩ ጊዜያት የሚከበሩ በዓላት ለምሳሌ ጥምቀትን ስንመለከት እንግዲህ በሀገራችን ትልቅ የሆነ የነጭ ልብስ ዳር እስከ ዳር የሚታይበት ሂደት ነውና እንግዲህ ያ ነጭ ልብስ የሚለበሰው ምንድነው? ከባህሉ ጋር ከሃይማኖት ጋር ተያይዞ የሚለበስ ነውና። እንግዲህ የሸማኔ ስራ ምን ያህል ምን ያህል ዋስትና እንዳለው በዛ ጊዜ መመልከት እንችላለን። ምክንያቱም ዳር እስከ ዳር ህዝቡ የሚለብሰው ነጭ ነው። እና ያም ነጭ ደግሞ የአሰራር ሂደቱ ጫፍ ጫፉ ላይም ሆነ መሃሉ ላይ የሚገራርሙ የጥቅስ አጻጥፎች አሉበት። እና ከዚህ ጋርም ተይዞ ትልቅ ትልቅ የሚባል የአሰራር እና የሙያ ጥበብ እንደሆነ ተረድቻለሁ። እንዲሁም ደግሞ የሚሰሩትም ሰዎች ትልቅ ተሰጦ ያላቸው ሰዎች ናቸውና። ከዚህ ጋርም ተያይዞ ምንድነው? ይሄ የሽመና ስራ በዋናኝነት እንግዲህ የሚሰሩት በጣም ትላልቅ ሰዎች የሚባሉ ወይም ደግሞ መካከለኛ እድሜ ደረጃ ላይ ያሉ ሰዎች ናቸው። በጣም ሙያው ላይ የተሰማሩት። እና እንግዲህ ሽመናን ስንመለከት ያው የሽመና እቃ ወይም ደግሞ ሽመናው በራሱ የሚሸመነው ምንድነው? ብለን ብንጠይቅ ደግሞ ይሄ የሚሸመነው እንግዲህ ጥጥ የሚባል ነው። ብዙ ጊዜ በሀገራችን የሚመረትበት ቦታ አለ። ጥጥ እንግዲህ ፍሬው ይዘራና ያ ጥጥ ሲያድግ ሙሉ በሙሉ ላው ላይ ነጭ ይሆናል ሲደርስ ማለት ነው። ከዛ ያን እንዳለ ተለቅሞ ፍሬው ለብቻ ይወጣል እንዲሁ ደግሞ ላስላሳው ወይም ደግሞ የሚሸመነው ለብቻ ይወጣል እና ከዛ ነው። እንግዲህ የሽመና ባለሙያዎች የሚጠቀሙት ግብአቱ እና እንግዲህ ሽመናን በብዙ መንገድ የሚሰሩ ሰዎች አሉ። በብዙ ሰዎችም ተቀጥረውም ሆነ አሪፍ አድርገው የሆነ ግሩፕ ፈጥረው የሚሰሩበት ሂደት አለና። ሽመና ስራ ትልቅ የሆነ በሀገራችን ዋስትና የሆነ ስራ ነው ብዬ ነው የማምነው። ብዙ ጊዜ ስመለከት እና የሽመና ስራ በሚገባ የሚያስደስተኝ ነገር ነው። እንግዲህ ሽመናን እኔ ለጊዜው አልችልም ወደፊት እሞክራለሁ ማለት ነው

እሺ የስልክህ ባትሪ ምን ያህል ይቆያል የሚል ጥያቄ ነው? እንግዲህ አሪፍ ጥያቄ ነው እንግዲህ የስልክ ባትሪየን ስመለከት አሪፍ የሚባል የቆይታ ጊዜ አለው። የስልኬ ትልቅ የሆነ የፓወር መቆጣጠር አቅም አለው ወይም ደግሞ ቻርጅ የመቆጠብ አቅም አለው። እና እንግዲህ የስልኬ የሚቆይበት ጊዜ በሚገባህ ተጠቅሜው አንድ ቀን ተኩል ይቆያል ቀን ከግማሽ ማለት ነው። እንግዲህ ስንመለከት በብዙ መንገድ ያው አንድ ቀን ተኩል ያልኩበት ምክንያት ምንድነው? ሃያ አራት ሰዓት ሂደት አለ። እና አንዳንድ ጊዜ ሙሉ በሙሉ ስትጠቀመው እንጂ የተወሰነ ተጠቅሜ ዘግቼ የተወሰነ ካስቀመጥኩት ትንሽ ቆይቸ ደግሞ ከከፈትኩት እንደዛ እንደዛ ከሆነ ሶስት ቀን በሚገባ እጠቀምበታለሁ። ግን የትም እንቅስቃሴ ሳላደርግ ስልኬ ላይ ብቻ ከሆነ አንድ ቀን ሙሉ በሙሉ ይጨርሳል ማለት ነው። በሚገባ ይቆያል እንዲሁ ደግሞ ቀስ በቀስ የምትጠቀም ከሆነ የተወሰነ ስራዎችን ሰርቼ ስልኬን ምጎረጉር ከሆነ ትንሽ ቆይቼ ደግሞ ሌላ ስራ ላይ የሚሄድ ከሆነ ከስልኬ ውጪ እንደዛ እንደዛ ከሆነ ቢያንስ በትንሹ አዎ ሶስት ቀን ይቆያል እና ጠንካራ ባድሪ ነው። እንደው ደግሞ ጥሩ የሚባል ስልክ ነው እና ያው በዘመን የሚመጡ የተለያዩ አስገራሚ አስገራሚ ስልኮች ቢመጡም ያው በተወሰነ መንገድ አሪፍ የሚባል ነው። ለኔ ሳየውና እንግዲህ ስልክ ባትሪ ስንመለከት እንግዲህ አንዳንድ አስቸጋሪ የሆኑ ከስልኮቹም ወይም ደግሞ ከድንጋው ሂደት በጣም አስቸጋሪ የሚባሉ ድንጋዮች አሉ። እና በቀላሉ አምስት አራት ሰዓት እንኳን ሳንጠቅምባቸው የሚዘጉ የድንጋይ አይነቶች አሉና እነኚህም እንግዲህ ያው ከአሰራር ስህተት ይመስለኛል ወይም ደግሞ ከባለሙያዎቹ የሰሩበት መንገድ ጥንካሬውን ቀልል አድርግተው ይመስለኛል። እና እንዲሁ ደግሞ በጣም አሪፍ የሚባሉ የመቆየት አቅም ያላቸው ስልኮች አሉና በባትሪያቸው በኩል እንዲሁም ደግሞ በጣም ለምሳሌ ውድ የሚባለው ትላልቅ ስልኮችም ባትሪያቸው በፍጥነት የሚያልቅበት ሂደት አለ። እና ያው ከስክሪናቸውም አንፃር ይመስለኛል አንዳንድ ስልኮች በፍጥነት የሚያልቁበትም ምክንያት ስክሪናቸው አንዳንዴ ሰፋም ሲል የሚያበሩትም ላይት ሊሆን ይችላል ብዬ ነው የማስበው ሙሉ በሙሉ ሙያውን በሚገባ ባላውቅም። በተወሰነ መንገድ የተረዳው ይመስለኛልና ከዚህ ጋርም ተያይዞ ትልቅ የሆነ የ የስልክ ባትሪ አቅሙ እንዲጨምሩ ወይም ደግሞ እንዲቀንስ እያሉ ብዙ የተለያዩ መረጃዎችም ቢደርሱም ያን ያህል ጥቅም አለው ብዬ አላስብም። እኔ እንደተረዳሁት እንግዲህ ስልክን ሀይል እንዲኖረው ወይም ደግሞ እንዲጎበዝ የሚያደርግ እንግዲህ ዋነኛው ቻርጅ ልንሰካው ነው። ቻርጅ ልንሰካው ስናስብ ነው ቻርጅ ልንሰካው ስናስብ እንግዲህ መጀመሪያ መረዳት ያለብን ስልኩ አልቋል ወይ የሚለውን በሚገባ ማየት አለብን። ቢያንስ ዜሮ እንኳን ባይደርስ ቀይ ማብራቱን እንኳን መረዳት ይኖርብናል ብዬ አምናለሁና ቀይ ሲያበራ ያንን በሚገባ አይተን ስልካችንን መሰካት ይኖርብናል ብዬ አምናለሁ። እና ለምሳሌ ሃምሳ ፐርሰንት እያለሁ ቆይ መቶ ይሙላ ብለን መሰካታችን ምንም አይነት ጥቅም የለውም። በጣም የስልኩን አቅም የስልኩን ባትሪ በጣም እየገደልነው የሚሄድበት ሂደት አለ። እና እንዲሁ ደግሞ ቻሪጀርም የምንሰካበትንም ቻሪጀር በሚገባ መምረጥ ይኖርብናል ፈጠን ብሎ መሙላት የሚችል ቻርጀር መሆን አለበት። እና ከዚህ ጋርም ተያይዞ ትልቅ ሊታሰበት የሚገባ ጉዳይ ነው ብዬ ነው የማስበው። እኔና እንዲሁም ደግሞ ከዚህ ጋር ተያይዞ እንግዲህ ከሃምሳ ፐርሰንት ሆኖ ከሰካን በጣም ባትሪው ይደክማል እንዳልኩት ሁሉ ልክ ሰክተነው ያለቀውን ወይም ደግሞ ቀይ ያበራውን ከሰከረ በኋላ ሙሉ በሙሉ መሙላት አለበት መቶ ፐርሰንት ማለት አለበት ግዴታ ማለት ነው። ምክንያቱም ሳይሞላ ስንነቅለው ባትሪውን አሁንም እየገደልን ወይም ደግሞ ባትሪው እየቀነሰ ይሄዳል እና ከዚህ ጋርም ተያይዞ ትልቅ ጥንቃቄ ይፈልጋል። እና ያው እኔ ስልኬን የተወሰነ ጊዜያት ብጠቀምበትም ይህንን ሀሳብ ይዤ ነው የምጠቀመው ደግሞ ይሄንን ሙያ ይዤ ነው የምጠቀመው ማለት ነው። ስልኬ ሳይሞላ ምንም አይነት ነገር መነካካት አልፈልግም። የምሰካበትንም ሰዓት አመቻችቼ የምሰካው ምክንያቱም በስራ ሰዓት ሲሆን ነቀል አድርጌ ከሰው ጋር ላወራ እችላለሁ እና ይሄንንም ጥንቃቄ አደርጋለሁ

እሺ ስራዎቼን በቅድም ተከተል ታስቀምጣለህ የሚል ጥያቄ ነው ጥሩ ጥያቄ ነው። ጥያቄዎቹ የአንዳንድ ጥያቄዎች የምትጠይቃቸው ጥያቄዎች በጣም ደስ ብለውኛል ከራሴ ጋር ግንኙነት ስላላቸው በጣም ተመችተውኛል። እና እንዲህም ጥያቄ በጣም የሚያስደስተኝ ጥያቄ ነው። እና ስራዎችን በቅደም ተከተለ ታስቀምጣለህ የሚለው ጥያቄ በጣም ደስ የሚል ጥያቄ ነው። እንግዲህ የትኛውንም ስራ ላይ ስንሰማራ እንዲሁ ደግሞ የትኛውንም ስራ ስንሰራ እንዲሁ ደግሞ የትኛውንም ሙያዊ ስራ ስንገባ ወይም ደግሞ ያን ስራ ለመስራት ስናስብ ትልቅ የሆነ ፕላን መውጣት ይኖርብናል ብዬ አስባለሁ እኔም ደግሞ የሚገባ ማድረገው ምንድነው? ያን ስራ ለምን ያህል ጊዜ መስራት አለበት ቀጣይነት ያለው ስራ ነው ወይስ የተወሰነ ጊዜ ሰርቼ የማቋርጠው ወይም ደግሞ የሚያልቅ ስራ ነው የሚለውንም በሚገባ እመለከታለሁ። እና እንዲሁም ደግሞ ትልቅ የሆነ የአሰራርም ሂደት። ሙያዋ ብዙም ጊዜ የተለያዩ መጽሐፎችን ስለማነብ ትልቅ የሆነ የአቀራረጽም ሆነ የአመራርም ሂደት በሚገባ ስለተረዳው ያንን ስራ ለመስራት ትልቅ የሆነ እቅድ የማወጣበት ሂደት አለ። እንግዲህ ያ ስራ ቀጣይነት ያለው እንዲሁ ደግሞ ለኔ ጠቃሚ የሚባል ስራ ሲሆን ምን አደርጋለሁ? የመጀመሪያው በምን ያህል ጊዜ ያን ስራ ለመስራት አቀናብሬ መጨረስ እንዳለብኝ የሚገባ የቀን ሆነ የሳምንት እንዲሁ ደግሞ የአስራቸአምስት ቀን እንዲሁም የወር የስራዬን እቅድ አወጣለሁ። እና በዚህ ጊዜ ይሄንን መስራት አለበት በዚህ ጊዜ ይሄን መስራት አለበት ብዬ በሚገባ ጊዜ ሂደትን ወይም ደግሞ የጊዜ አጠቃቀምን በሚገባ እጠቀማለሁና። እንግዲህ ስራዎችን በቅደም ተከተል ታስቀምጣለህ የሚለው አዎ የሚገባ አስቀምጣለሁ ማስቀመጤም እንግዲህ የመጀመሪያው የጠቀመኝ ነገር ምንድነው? ለምሳሌ ዛሬ የተወሰነ ነገር ሰርቼ ውዬ ነገ ደግሞ ምን እንደምሰራ ካላወቅኩ ጠዋት ላይ ሲደርስ ዛሬ ወዴት ልሂድ ዛሬ ምን ለስራ ዛሬ እንዴት ባደርግ ይሻላል እያልኩ በማሰብ ውስጥ ሆኜ ብዙ ሰዓታቶች ያልፋሉና። ግን ይሄንን ደግሞ ቀደም ብዬ ዛሬ ላይ ሆኜ ነገ ይሄን እንሰራለን ተነገ ወዲያ ይሄንን እንደዚሁም ደግሞ በሳምንት ውስጥ ይሄንን አጠናቀቅ የመጨረሻ አለብኝ ብዬ ሳስብ ምንድነው? በዛ ህግ ውስጥ እመራለሁ ማለት ነው። አንደኛ ጊዜዬን ቁጥ ባለው አንዴ ያወጣሁት ለራሴ መርህ ነውና። አስር ያልደጋገመውም ወይም ደግሞ ነገ ምን ልስራ አንዱን ሰርቼ ነገ ደግሞ ዘልዬ አንዱ ጋር አልሄድም። አንዱ ጋር ልሄድም እና ይሄ ይሄ ጊዜ ሰሌዳ ማውጣቴ ትልቅ የሆነ ጥቅም አለው ማለት ነው። በዛ እመራለሁ ድንገት እንኳን ብረሳ ያንን የጊዜ ሰሌዴዬን ወጣ አደረግና ከዚህ ከዛሬ ከሁለት ቀን ከሶስት ቀን በኋላ ምንድነው መስራት ያለብኝ ብዬ አየት አደርጋለሁ። ከዛ አስርየ የማሰብ አይጠበቅብኝም ማለት ነው። ያንን በሚገባ ተረድቼ ያን እያየሁ በቀላሉ ጠዋት ተነስቼ በሚገባ እሰራለሁ። ከዛ አሁንም ማታ ይደርሳል ያው ከተኛሁ በኋላ ደግሞ ጠዋት ድጋሚ ነገ ሲመጣ ደግሞ በሚገባ ስራዬን ስለማውቅ ተነስቼ ተፍ ተፍ እያልኩ ወደ ስራ እሄዳለሁ። እና ይሄ እንግዲህ አንደኛ ጥቅሙ ከጊዜ ከመቆጠብ አንፃር እንዲሁ ደግሞ ጊዜ ጊዜ እንግዲህ ስንመለከት በጣም አስፈላጊ ነገር ነው። ወይም ደግሞ ዋናኛ ነገር ነው ጊዜ ህይወት ነው ማለት እንችላለን። በሚገባ ምክንያቱም ካልሰራንበት ትልቅ የሆነ የአእምሮ የምናደድም ሆነ የአእምሮ በተለያዩ ብሽቀቶች ይመጡብናል። ምክንያቱም በጊዜው ካልሰራን በኋላ አስቸጋሪ የሚሆንበት ሂደት አለና። በወጣት በተለይ ጊዜያችንን ካባከነ ትልቅ የሆነ ወደፊት ላይ የሚያስቸግረን ነገር ይኖራል። እና ከዚህ ጋርም ተያይዞ ትልቅ የሆነ እሳቤን ይዤ ነው እኔ የምንቀሳቀሰው እና ይሄንን ደግሞ ያየሁበት ትልቁ ዋናኛው ምክንያት ምንድነው? ትላልቅ ሰዎችን አያለሁ አሁን ያሉበትን ደረጃ አስቸጋሪ ህይወት የሚኖሩ ሰዎችን እመለከታለሁ ያ የሆነው ከየት ተነስቶ ነው። ብዬ ሳስብ ከመጀመሪያ ከወጣትነታቸው የጊዜ አጠቃቀማቸው ስራቸውን እንዴት እንደሚሰሩ እመለከታለሁ። አንዳንድ ሰዎች ምንም ስራ ሳይሰሩ የሚውሉ ሰዎች ነበሩ በጊዜው አሁን ላይ አድርጊታው ግን በጣም ሲሰሩ ሲታገሉህ እናያለን። እና ይሄንንም ታሳቢ አድርጌቼ ነው። እኔም ነገ እንደዚህ አይነት ህይወት ከመኖር ይልቅ አሁን ጊዜዬን በአግባቡ ተጠቅሜ የተሻለ ህይወት ላይ መድረስ አለብኝ። ነገ ለሰዎችም መትረፍ የሚችልበት ሂደት ላይ መድረስ አለብኝ። ብዬ የማስበው እና እንግዲህ ስራዎቼን በቅደም ተከተል ታስቀምጣለህ የሚለው ምንም ጥያቄ የለውም አዎ በሚገባህ አስቀምጣለሁ ማለት ነው። አንደኛ ከጊዜ ከመቆጠብ ሁለተኛ ደግሞ በየጊዜው ግራ ከመጋባትም ትልቅ የሆነ እርካታን የሚሰጥ ነው ማለት ነው። ይሄን ይመስላል እንግዲህ